ውሳኔ መስጠት ትችላለህ? ውሳኔ መስጠት አችላለሁ እኔ ውሳኔ የምወስነው አብዛሀኛው ጊዜ እኔን የምመለከት ነገር እኔን የሚያስፈልግ ነገር እንዲሁም ደግሞ የተለያየ ችግር በሚመጣብኝ ሰዓት ለዛ ውሳኔ ለዛ መፍትሄ ለዛ ችግር ውሳኔ እሰጣለሁ ማለት ነው እንዲሁም ደግሞ አለቃ በመሆንበት ሰዓት የሆነ የስራ ችግሮች በሚገጥምን ሰዓት የአለቃ ውሳኔ ይፈልጋል እና የዛን ጊዜ እኔ የምወስነው ውሳኔ የተማረ የሆነ እንዲሁም ደግሞ ነገራቶችን ያገናዘበ የሆነ ውሳኔ እወስናለሁ ማለት ነው። ውሳኔ ለመወሰን ምን መስፈርት ያስፈልጋል? ምን አይነት ነገራቶች ምን አይነት የሆኑ ሙያዎች ያስፈልጋሉ? በምንል ሰዓት ውሳኔ ለመወሰን የሚያስፈልገን አእምሮአችን ክፍት ሊሆን ይገባል እንዲሁም ደግሞ የተማረ በደንብ ነገራቶችን ያጠና በደንብ ያስተዋለ ሰው መሆን አለበት ውሳኔ ለመወሰን ማድረግ ያለበት ነገር ማለት ነው። እና እነ ውሳኔ ያው መወሰን ምንድነው? ጥቅሙ ካልን ውሳኔ መወሰን ነገራቶችን በጊዜው ለመቆጨት ይረዳናል ማለት ነው። በጊዜው ያን ነገር ሊፈጠር ሊፈጠር የነበረን ነገር ደፋር ሆነን እኛ አቅማችንን ተጠቅመን የምንወስነው ውሳኔ ብዙ ነገር ሊያሳጣን ይችላል ማለት ነው። እና እንደዛም ቢሆንም ግን ያው ጥቅሙንና ጉዳቱን በማመዛዘን መወሰን ይኖርብናል ማለት ነው። እና ያው እኔ ውሳኔ ስሰጥ ጎበዝ ነኝ። እንዴት ነው የምወስነው ካላችሁኝ ያው እኔ ጥቅም እና ጉዳቱን በማመዛዘን ጥቅሙ ይበልጣል ወይስ ጉዳቱ ይበልጣል? ለምሳሌ አንድ ነገር ልወስን ስል ይሄን ብወስን አንድ ነገር ብወስን እንዴት ነው ልጎዳ እችላለሁ ወይ? እንዲሁም ደግሞ ሳልወስን ብቀር ደግሞ ላልጎዳ እችላለሁ ወይ? የሚለውን ነገር መጀመሪያ ካጠናው በኋላ ከዛ በኋላ ነው ቀጥታ ውሳኔ ወደ ውሳኔ እምገባው ማለት ነው። እንደውም ውሳኔ ምን ላይ ምን ላይ ቦታ ሊመጣ ይችላል? በምንል ሰዓት ስራ ቦታ ላይ ሊመጣ ይችላል። እንዲሁም ደግሞ ቤተሰብ ውስጥ ሊመጣ ይችላል። ባልና ሚስት ውስጥ ሊመጣ ይችላል እናትና አባት ውስጥ ሊመጣ ይችላል ማለት ነው። እና በብዙ መንገድ የኛ ውሳኔ የሚያስፈልጋቸው ብዙ ነገራቶች አሉ እና የዛን ጊዜ እኛ መወሰን አለብን ጠንካራ ሆንን ልባችንን ደንደን አድርገን መወሰን ይኖርብናል ማለት ነው። እና በዚህ መልኩ ውሳኔ ያስፈልጋል ብዬ አስባለሁ እማይወስን ሰው በብዛት ብዙ ችግሮችን ያጋጥሙታል ብዙ የራስ ማጥፋት ነገራቶችን ሌላ ላልተዳረገ ነገር እንዲሁም ደግሞ ላልተፈለገ ጭንቀት ህመም በሽታ ትካዜ ለእንደዚህ ሁሉ በሽታዎች ይጋለጣል ማለት ነው። እና ውሳኔ መወሰን ግድ ይለናል ውሳኔ መወሰን የህይወታችን አንዱ አካል አድርገን ልንይዘው ይገባል። ውሳኔ ማለት እንደምንበላው እንደምንጠጣው አይነት መሰረታዊ ነገር መስፈርት ለእኛም ደግሞ ለአእምሮአችን ውሳኔ ያስፈልገዋል ማለት ነው። ለምሳሌ ምን አይነት ውሳኔዎችን ልንወስን እንችላለን? በምንል ሰዓት መስሪያ ቤት ውስጥ ለምሳሌ አስቸጋሪ ሰዎች ካሉ መጥፎ ሰራተኞች ካሉ እነሱን የእነሱን አስቸጋሪነት ያው ከመከርናቸው በኋላ አታጥፎ እንዲሁም ደግሞ በስርዓት ስሩ ካልናቸው በኋላ እምቢ ካሉ ምን እናደርጋለን? እኛ ወዲያውኑ ልናባርራችኋለን ማለት ነው። እና ይሄ ውሳኔ ይባላል። ውሳኔን በዚህ መልኩ እንተገብረዋለን እና እንዲሁም ደግሞ ባልና ሚስት ጋር ለምሳሌ የምታስቸግር ሚስት ከሆነች ብር አምጣ እያለች የምታስቸግር ሚስት ከሆነች የዛን ጊዜ ምን እናደርጋለን? ውሳኔ እንወስናለን እናባርራታለን ማለት ነው። እንዲሁም ደግሞ ለመፍታት ውሳኔ እንወስናለን እና ውሳኔ በጣም አስፈላጊ የሆነ ነገር ነው መወሰን አለብን ብዬ ነው የማምነው ማለት ነው። ውሳኔ የማይወስን ሰው አብዛኛው ጊዜ ይጎዳል ብዙ ችግር ያጋጥመዋል። እና ውሳኔ የህይወት አንዱ አካል በመሆኑ መወሰን አለብን። እባካችሁ ለውሳኔ መቻኮል አለባችሁ። ውሳኔም መውደድ አለባችሁ ውሳኔን የማይወድ ሰው በብዛት ምንድነው? ሊያጋጥመው የሚችል ምን አይነት ችግር ያጋጥመዋል? ብለን በምንጠይቅ ሰዓት ውሳኔ የማይወስን ሰው አብዛኛው ጊዜ በጣም በራስ መተማመን የሌለበት ሰው በራሱ የማይተማመን ሰው ውሳኔ ላይ ሰነፍ ነው ማለት ነው። በራሱ የሚተማመንን ሰው በምንመለከት ሰዓት ጎበዝ ነው እንዲሁም ደግሞ ብዙ ነገራቶችን የመስራት አቅም አለው። እና ያው ውሳኔ ያስፈልጋል። ውሳኔን ማነው የሚወስን ትልቅ ትልቅ ሰው ይወስናል። ህፃን ሰው ይወስናል። እንዲሁም ሽማግሌዎች ማንኛውም እድሜ አካል ያለ ሰው ውሳኔ መወሰን ይችላል ለማለት ነው። ያለኝ እንትን ይሄ ነው አመሰግናለሁ

በሰአት የምትደርስ ሰው ነህ አዎ ስራ ላይ በተለይ እኔ በአግባቡ በሰአቱ የምደርስ ሰው ነኝ ማለት ነው። የተለያየ ስራ እሰራለሁ ለምሳሌ ንግድ እሰራለሁ እንደውም ደግሞ የድርጅት ባለቤት በመሆን እሰራለሁ እና እነዚህ ሁሉ ነገራቶችን በምሰራ ሰዓት በሰአቱ የማልደርስ ከሆነ ስራዬን አጣለሁ ማለት ነው። እንዲሁም ደግሞ በሰአቱ ደርሼ ያው ሰራተኞቼን ማልቆጣጠር ከሆነ ገንዘቤን ማልቆጣጠር ከሆነ ብዙ ችግር ያጋጥመኛል እና የተለያየ ነገራቶችን አጣለሁ። በሰአት የማይደርስ ሰው ምን ሊሆን ይችላል? ብለን በምንጠይቅ ሰዓት በሰአት የማይደርስ ሰው አብዛኛውን ጊዜ ደሃ ይሆናል ደሃ የሆነ ሰው ነው እንዲሁም ደግሞ ገንዘቡን የሚጠብቅለት የለም ሰራተኞችን የሚቆጣጠርለት የለም ንብረቱን የሚጠብቅለት የለም እና በሰአት መገኘት ያስፈልገናል ብዬ አስባለሁ ማለት ነው። እንደኔ እንደኔ ምንድነው የማደርግ? ሲባል ያው ማታ በጊዜ እተኛለሁ ሶስት ሰዓት ላይ እተኛና እዛ ጠዋት አስራ አንድ ሰዓት ላይ ተነስቼ ወደ ስራ ቦታ እሄዳለሁ ማለት ነው የምጠቀመው አብዛኛው ጊዜ ታክሲ ነው። የህዝብ ማመላለሻ ለምንድነው የማልጠቀም የህዝብ የህዝብ ማመላለሻ እጠቀማለሁ ካልኩኝ? ጊዜ ይፈጅብኛል እንዲሁም ደግሞ ቀስ እያለ ነው መኪናው ስለሚሄድ ቀስ እያለ ስለሚሄድ ባሱ ጊዜ ስለሚፈጅብኝ አብዛኛው ጊዜ የምጠቀመው ታክሲ ነው። እንዲሁም ደግሞ ሌላ ፈጣን ተሽከርካሪዎችን ተጠቅሜ ወደ ስራ እሄዳለሁ እና በአግባቡ እና ደግሞ በሰአቱ እደርሳለሁ ማለት ነው። የስራዬ ቦታ ማለት ነው እንዲሁም ደግሞ ሰራተኞቼን እቆጣጠራለሁ እና ይሄ ነው። በሰአት የመገኝት ጥቅሙ አንዱ ይሄ ነው በሰአት የማንገኝ ከሆነ። ብዙ ነገራቶችን እናበላሻለን ለምሳሌ እኛ አንዳንዴ ስራ በምንሰራበት ሰዓት ብዙ ነገራቶች አዳዲስ እድሎች ሊያመልጡን ይችላሉ። ሲቀጥል ደግሞ በመስሪያ ቤት ልንናቅ እንችላለን። ኪሳራ ይወድቅብናል የኛ ድርጅት ሲወድቅ የሌላው ድርጅት እያደገ ሲመጣ የበታችነት ስሜት ይሰማናል ማለት ነው። እና በሰአት መድረስ ያስፈልገናል። ብዬ አስባለሁ በሰአት ደርሰን ስራችንን ልንወጣ ሁሉን ነገር ልንቆጣጠር ይገባናልና በሰአት መድረስ አለብንና። በሰአት የማይደርሱ ሰራተኞችን ምን እናደርጋቸዋለን? እናባራቸዋለን ወይስ እንዲሰሩ እንፈቅድላቸዋለን የሚለውን ነገር እሺ መጀመሪያ እናውራ ሲስለሱ ይኸው በሰአት የማይደርሱ ሰራተኞችን ምንድነው የምናደርጋቸው? መጀመሪያ እንጠይቃቸዋለን ለምንድነው በሰአት የማትደርሱ ችግራችሁ ምንድነው? የመኪና ነው ወይስ? እንዲሁም ደግሞ የተለያየ የቤተሰብ ችግር ስላጋጠማችሁ ነው በሰአት የማትደርሱ ብለን እንጠይቃችኋለን ማለት ነው። አብዛኛው ጊዜ ያው ችግር የሚገጥማቸው በሰአት የማይደርሱበት ምክንያት። የቤተሰብ ችግር ከሆነ ከሆነ እንተዋቸዋለን የቤተሰብ ችግር ካልሆነሳ። ለምሳሌ የተለያየ ችግር በሚገጥማቸው ሰዓትሳ እነሱ በሚታመሙበት ሰዓት እንዲሁም ደግሞ ባስ በሚያጡበት ሰዓት ምንድነው የምናደርግ መኪና በሚያጡበት ሰዓት በምንል ሰዓት? ይኸው ጊዜ እንሰጣችኋለን እንዲያመቻቹ እንጠይቃችኋለን። ከዛ በኋላ ግን ይኸው የማይመቻችህ ከሆነ ስራችን ላይ ችግር የሚፈጥር ከሆነ ምን እናደርጋለን ይኸው ውሳኔ እንወስናለን ማለት ነው። ውሳኔ ወሰነን እናባራቸዋለን። ከዛ በኋላ ሌላ ታታሪ ሰራተኛ የሆነበት በሰአቱ የሚደርስ እንዲሁም ደግሞ የሚመቸው ስራ የሚሰራ የሚፈልግን ሰው እንቀጥራለን ማለት ነው። ወደ ስራ ማዕድናችን እናመጣለን በዛ መልኩ ለማለት ነው። እና ይኸው እኔ አብዛኛው ጊዜ ያው በሰአት ነው የምደርሰው። እንዲሁም ደግሞ የምጠቀመው ወደ ስራ ስህድ የምጠቀመው የመኪና አይነት ፈጣን የሆነ መኪናን ነው የምትጠቀመው ባስን መጠቀም ከሆነ። በሰአቴ ላረፍቅ ስለምችል ያው ታክሲን ተጠቅሜ በሰአት እደርሳለሁ ከዛ በኋላ። ስራዬን ስራዬን በአግባቡ እወጣለሁ ማለት ነው። እንደዛ ነው የማደርገው አብዛኛውን ጊዜ። እና ያው ይሄ ነው ያለኝ የኔ ሀሳብ። በሰአት መድረስ ጥሩ ነው በሰአት መድረስ ጥቅምም አለው። እንዲሁም ደግሞ በሰአት የማይደርስ ሰው ደግሞ ጉዳት አለው ማለት ነው። እና ይሄ ነው ያለኝ ሀሳብ አመሰግናለሁ።

ጥላ ወይስ ፀሀይ ትመርጣለህ? እኔ የምመርጠው ጥላ ነው ፀሀይ አይመቸኝም ፀሀይ ልወድበት የምችል ጊዜያት አሉ፤ ወይም ደግሞ የሰአታት ሁኔታዎች አሉ ማለት ነው ለምሳሌ ፀሀይ የምወደው ከአንድ ሰዓት እስከ ሶስት ሰዓት ያለው ፀሀይ በጣም ደስ ይለኛል ምክንያቱም ስለማያቃጥል እንዲሁም ደግሞ ከብርድ በኋላ፣ ከቅዝቃዜ በኋላ የሚመጣ የሆነ የሙቀት መጠን ስለሆነ በጣም እወደዋለሁ ማለት ነው በዛ ሰዓት እንዲሁም ደግሞ ፀሀይ የሚመቸኝ፤ ከ ከአስር ሰዓት እስከ አስራ አንድ ሰዓት ያለው የፀሀይ ሁኔታ በጣም ደስ ትለኛለች ምክንያቱም አያቃጥልም፤ እንዲሁም ደግሞ ድካምም አያመጣም ደስ የሚል የሆነ የፀሀይ ብርሃን ነው ያለው እና በዛ ሰዓት እኔ ፀሀይ እሞቃለሁ ማለት ነው አብዛኛው ጊዜ የምወደው ጥላን ነው ጥላ በብዛት ሁሌም ቢሆን ጥላ ላይ ሆኜ ነው ነገራቶችን የምሰራ ማለት ነው፤ ስራ መስራት ስፈልግ መጽሐፍ ማንበብ ስፈልግ እንዲሁም ደግሞ ከጓደኞቼ ጋር መጫወት ስፈልግ ጥላን ተጠቅሜ ነው ቤቴ ውስጥም ሊሆን ይችላል እንዲሁም ደግሞ መኪና ውስጥ ሊሆን ይችላል ስራ ቦታ ውስጥ ሊሆን ይችላል እና ጥላ በጣም ነው ደስ የሚለኝ ጥላ ትልቅ የሆነ ጠቀሜታ አለው ብዬ አስባለሁ ማለት ነው፤ የታመመን ሰው ብንመለከት ለምሳሌ የታመመ ሰው አብዛኛው ጊዜ ጥላ ቦታ ላይ ነው የሚሆነው እንጂ እዜው ፀሀይ ላይ ቢሆን ያመዋል ይታመማል ህመሙ ይጨምራል ማለት ነው ምክንያቱም የፀሀይ ጨረር ከባድ ስለሆነ ማለት ነው እና ጥላ ቦታ ላይ ነው ራሱ የታመመ ሰው የሚቀመጥ እና ለሁሉ ሰው ለሁሉ ሰው የሚመቸው ቦታ ሰፈር የቱ ነው ሁኔታ ብለን በምንጠይቅ ሰዓት ጥላ የሆነ ቦታ ነው ጥላ የሆነ ቦታ ብዙ ነገር ለማድረግ እንጠቀምበታለን ለማዘን ለመደሰት እንዲሁም ደግሞ ስራ ለመስራት የምንጠቀመው አንድና አንድ ሁኔታ ነው እሱን ደግሞ ጥላ ብቻ ነው ጥላ ቦታ ላይ ሆነን ነው ሁሉን ነገር የምናደርግ ማለት ነው ፀሀይ የሚወድ እነማን ናቸው ብለን በምንጠይቅ ሰዓት ህፃናት ፀሀይ ይወዳሉ ምክንያቱም ያው ፀሀይን በመጠቀም እናቶች የህፃናትን አጥንት እንዲጠነክር ያደርጋሉ ማለት ነው፤ ፀሀይ የሆነ ንጥረ ነገር ውስጡ ስለያዘ ለህፃናት የሚጠቅም ንጥረ ነገር አለ እና ሁላችንም ያው ንጥረ ነገር የወሰድነው ይመስለኛል ማለት ነው ፀሀይ ላይ አድርገው እናታችን አባቶቻችን ፀሀይ ላይ አሙቀውናል እና ትልቅ የሆነ ጠቀሜታ አለው ለህፃኖች ለማለት ነው። እና ያው ፀሀይ ይጎዳል አይጠቅምም አይባልም ፀሀይ ባይኖር ይሄ አለም አያበራም ነበረ እንዲሁም ደግሞ እጽዋቶች የፈለጉትን ምግብ መሰራት አይችሉም ነበር ማለት ነ፤ የእጽዋት እድገት አይኖርም እንዲሁም ደግሞ የሰዎችም እድገት አይኖርም፤ እዚህ ላይ ፍጥረት ላለ የተፈጥሮ የምናያቸው ነገራቶች ሁሉ ያለ ፀሀይ ሊሆኑ እንደውም ደግሞ እንደዚህ ያሉበት ሊደርሱ አይችሉም ማለት ነው እና ፀሀይ ትልቅ የሆነ ጠቀሜታ አለው በጣም ሲብስሳ ፀሀይ ምንድነው ጠቀሜታው ስንል ያው በጣም ሲብስ አንዳንዴ ለሶላር ነው የምንገለግልበት እንዲሁም ደግሞ በጣም የረጠቡ ቦቶዎችን ከዝናብ በኋላ መሬት እንዲደርቅ ያደርጋል ማለት ነው፤ ውሃዎች እንዲጠፉ፣ መሬቶች እንዲደርቁ የተለያዩ ነገራቶች ብርዶች እንዲጠፉ ያደርግልናል ማለት ነው እና ፀሀይ ትልቅ የሆነ ጠቀሜታ አለው ብዬ አስባለሁ ማለት ነው እና ፀሀይና ብርድ እንዲሁም ደግሞ ፀሀይና ጥላ በጣም ትልቅ የሆነ ጠቀሜታ አላቸው። ፀሀይ የሚወድ አለ ጥላን የሚወድ ሰው አለ ፀሀይ የሚወድ ሰው ያው ልምድ አርጎ ይዞታል ፀሀይ ከሌለ ያው ብርድን የሚፈራ ፀሀይን ብቻ የሚፈልግ የሆነ ብዙ ሰው አለ አንዳንዱ ሰው ደግሞ ፀሀይ ጭራሽ የማይፈልግ ብርድ ቦታ ላይ ሆኖ ያው ጊዜውን ማሳለፍ የሚፈልግ አለ እና ሰዎች ሁሉ ይለያያሉ ለማለት ነው ፀሀይ የሚወድ አለ ብርድን የሚወድ ሰው አለ እና ያለኝ ሀሳብ ይሄ ነው ያው ሌላም ነገር ደግሞ የምጨምረው ምንድነው ጨረቃን ነው፤ ፀሀይ ጨረቃ እነዚህ ነገራቶች አስፈላጊ ናቸው ምድር ላይ ላለ ማንኛውም ተፈጥሮ ላለው ነገር ማለት ነው እና አመሰግናለሁ።

ጺም ታቆያለህ አዎ ጺም አቆያለሁ አሳድጌ አበጥሬ ቅባት ቀብቼ እንዲሁም ደግሞ የተለያየ የሆነ እንክብካቤ አድርጌለት አሳድገዋለሁ ጺሜን እንኳን አላጭም እኔ ጺም የሚለጭ ሰው አብዛሀኛው ሰው ሴት ነው እንዲሁም ደግሞ ያው ሌላ የሆነ ስራ የሚሰራ ማለት ነው የሌብነት ስራ የሚሰራ ሰው ጺሙን ይላጫል። እንዲሁም ደግሞ የሚያሳድግም ደግሞ አንዳንዴ ሌባ የሌቦች ሊሆኑ ይችላሉ። ለምሳሌ የውሸት የሆነ ጺምን ፊታቸው ላይ ግንጭላቸው ላይ በማድረግ የሌብነት ስራ የሚሰሩ ብዙ ሰዎች አሉ። እና ብቻ ለወንድ ልጅ ትልቅ የሆነ ግርባ ሞገሱ ጺም ነው ማለት ነው። አንበሳን ብንወስድ ለምሳሌ ወንድ አንበሳ በፀጉሮች የተዋበ ነው። እንዲሁም ደግሞ እኛ ወንዶች ስንባል ይኸው አንበሳ መሆን ስለምንፈልግ እንደ ወንድ እንደ አንበሳ እኛ ስለምንሰይም ይኸው ጺም ያስፈልገናል ማለት ነው። ከሴቶች የተለየ ነገር ከሴቶች የተለያየ የተለየ ገጽታ ያስፈልገናል እና ጺም ማሳደግ የሆነ ትልቅ የሆነ ጠቀሜታ አለው። ጺሙን ጺሙን የማያሳድግ ሰው በብዛት ደካማ የሆነ ሰው ነው እና ግድ የሌለው ሰው ነው። ጺሙን የማያሳድግ ማለት ነው ውበት ማለት የወንድ ልጅ ውበት ማለት ጺሙ ነው። ጺማችንን በምን መልኩ ልናቆየው እንችላለን በምን መልኩ ልንከባከበው እንችላለን በምንል ሰዓት? ጺማችንን በተለያዩ ቅባቶች መንከባከብ እንችላለን እንዲሁም ደግሞ የተለያዩ የሆኑ የፀጉር ሎሽኖችን በመጠቀም ዘይቶችን በመጠቀም እያሳደግነው እያበጠርነው ረጅም ጊዜ ልናቆየው እንችላለን ማለት ነው። ጺምን እና ይኸው በዚህ መልኩ ይኸው ጺምን ልንከባከብ እንችላለን ማለት ነው። ሲቀጥል ደግሞ ይኸው ጺም የሌለው ሰው እሳ ምንድነው? የሚያደርግ ጺም የሌለው ሰው ጺም ለማሳደግ ያው የተለያዩ የሆኑ ቅባቶችን ይቀባል እንደ ሚኖክሲዲን አይነት ያው ጺም እንዲወጣ የሚያደርጉ ብዙ የኬሚካሎች አሉና እነዛን በመጠቀም ጺሙ ሊያድግለት ይችላል ማለት ነው። በተፈጥሮ ጺም የሌለው ጺም ከስንት አመት ጀምሮ ነው የሚበቅል ካልነ? ጺም ከአሥራ ሁለት አመት ጀምሮ ይበቅላል ማለት ነው። የማይበቅልለትም አለ በሃያ አመቱ ወይም በአሥራ ስምንት አመቱ ጺም የሚበቅልለት ሰው አለ ማለት ነው። እንዲሁም ደግሞ አንዳንድ ሰው በአሥራ ሁለት አመቱ በአሥራ ሶስት አመቱ ገና ልጅ እያለ ጺም የሚወጣለት ሰው አለ እና ያው ሰዎች ይለያያሉ። ተፈጥሯቸው ይለያያል ማለት ነው። ጺም የሚወጣለትና ጺም የማይወጣለት አለ። አንዳንዱ ደግሞ ጺም የሚወድና የማይወድ ሰውም አለ ደግሞ በብዛት ወንዶች ጺም ይወዳሉ። ጺም የሚያሳድጉበት ሁኔታ ደግሞ ወንድ ሆነው ለመታየት እንዲሁም ደግሞ ትልቅ ልጅ ሆኖ ለመታየት ሲሉ ያሳድጉታል። አንዳንዱ ደግሞ ያው ስራ ቦታ ያው ጺም ስለማይፈቀድ ጺም ስለሚከለከል ምን ያደርጋል ጺሙን ይላጫል በብዛት ማለት ነው። ለምሳሌ አስተናጋጅ ሁኖ የሚሰራ ሰው ጺሙን ተላጭቶ ነው አስተናጋጅነት የሚሰራ ማለት ነው። እንዲሁም ደግሞ ድርጅት ውስጥ ለመቀጠር ሀሳብ ያለው ሰው ጺሙን እንዲላጭ ይነገራል ምክንያቱም ያው ጺሙ ከተላጨ ማንነቱ መልኩ እንዲታይ ማለት ነው። እንዲሁም ደግሞ አንዳንድ ፎቶዎች ላይ ጺማችሁን ተላጩ ተላጩ ይባላሉ ማለት ነው። ይኸው የስራ ማስታወቂያም ሊሆን ይችላል። ለመታወቂያ እንዲሁም ደግሞ ለተለያየ ለፓስፖርት ለመንጃ ፍቃድ ሲባል ጺማቸውን ይላጫሉ ማለት ነው። እና በዛ ሰዓት ይሄው ግዴታ ይሆናል ጺማቸውን አያቆዩም ማለት ነው። በማንኛውም ጊዜሳ ምንድነው? የመደረግ ያለበት ካልነ ጺማችንን ማቆየት አለብነ ማሳደግ አለብነ እያበጠርነ እየተንከባከብነ ረጅም ጊዜ ማቆየት አለብነ ነብዬ እመክራለሁ ማለት ነው። እኔ አብዛሀኛው ጊዜ ያው በተፈጥሮ ጺም የለኝም። ትንሽዬ ጺም አለችኝ ያቺን አሳድጋታለሁ እንከባከባታለሁ አበጥራታለሁ ሌላ አላማ የለኝም አመሰግናለሁ ያለኝ ሀሳቤ ነው

የፀሀይ መውጣትን ታያለህ? አዎ በጣም ነው የማየው በተለይ ጠዋት ላይ ከተራራው ላይ በመቆም ፀሀይ ስትወጣ ደስ የሚል የሆነ ገጽታ አላት እና ያንን በማየት ያው ቀኔን አሳምራለሁ ማለት ነው። በብዛት ያው ከዝናብ በኋላ በተለይ ፀሀይ ስትወጣ ደስ የሚል ያማረ የሆነ ገጽታ ይኖራታል ገጸ ባህሪ ይኖራታል እና በብዛት እኛም ደግሞ ያን ገጸ ባህሪ ለማየት ተራራ ላይ መውጣት አለብን። እንዲሁም ደግሞ ወንዝ ዳርቻ ላይ የምትወጣው ፀሀይ በጣም ደስ ይላል። አብዛኛው ፎቶዎች አሉ የፀሀይ ፎቶዎች ማለት ነው። ከበዛ ሰዓት ላይ ምን እናደርጋለን ፎቶ እናነሳለን የተለያዩ የሆኑ ፎቶዎችን ዮሰልፊዎችን እናነሳለን ከዛ ጋር ሆነን ከጓደኞቻችን ጋር ሆነን ያን ፎቶ እናነሳለን ማለት ነው። ከፀሀይ ጀርባ ሆነን ከፀሀይ ጎን ሁነን ማለት ነው። እና ደስ የሚል የሆነ የሚያምር ገጽታ ነው ያላት አብዛኛው ጊዜ ፀሀይ የማየት ያው ምንድን ነው ደስታን ይሰጣል እንዲሁም ደግሞ ውበትን ከጓደኛ ጋር የተለያዩ ነገራቶችን እየሳቅን እየተጫወትን ከቤተሰብ ጋር በተለይ ያቺን የፀሀይ መውጣት መመልከት በጣም ደስ የሚል የሆነ ስሜት አለው ማለት ነው። ከፀሀይና ጨረቃ በተፈጥሯቸው ደስ የሚሉ ፍጥረት ናቸው እና እነሱን በማየት ያው ደስታን ማካበት እንችላለን መደሰት እንችላለን ማለት ነው። እና ያው ጉዳት አለው ስንል ፀሀይ የማየት ጉዳት የለውም። የትኛው አይነት ፀሀይ ነው የምንመለከተው ስንት ሰዓት ላይ የምትወጣውን ነው ስንል ጠዋት ላይ ነው። ጠዋት ላይ ከአስራ ሁለት ሰዓት እስከ አንድ ሰዓት ማነው እስከ ሶስት ሰዓት የምትወጣውን ፀሀይ ያችን መመልከት በጣም ደስ ይላል ማለት ነው። ለቀኑ መንጋት መንስኤ ናት ፀሀይ ማለት ነው ፀሀይ ከሌለ ያው አለም ብርሃን አይኖራትም ማለት ነው። እንዲሁም ጨለማ ላይ ተውጣ ትቀር ነበር እና የፀሀይ ጠቀሜታ ብዙ ነው ለማለት ነው። ፀሀይ ትልቅ የሆነ ጠቀሜታ አላት ከጨረቃ በላይ የሆነ ጠቀሜታ ያላት ይመስለኛል ፀሀይ ማለት ነው። እና ይኸው ፀሀይን መመልከት በጣም የምወደው እንዲሁም ደግሞ አንዳንድ ሰዎች ደግሞ ሁሌ ጠዋት ጠዋት እየተነሱ ተራራ ላይ በመውጣት የፀሀይን መውጣት ሚጠባበቁ አሉ ማለት ነው። ብዙ ሰዎች ፀሀይ መመልከትን ይወዳሉ ትንሽም ትልቅም እንዲሁም ደግሞ ሽማግሌ ማንኛውም የእድሜ ገደብ ላይ ያለ ሰው ፀሀይ ስትወጣ ማየት ያስደስተዋል። እንዲሁም ደግሞ ፎቶ እያነሳ በፎቶ ያስቀምጣል ጋለሪ ውስጥ ያስቀምጣል ቤቱ ውስጥ ያስቀምጣል የተለያየ ቦታ ውስጥ ያስቀምጣል ለቤቱ ውበት ይጠቀመዋል ማለት ነው። እና ተፈጥሮ ትልቅ የሆነ ከሰው ሰራሽ በላይ ውበት አለው ማለት ነው። ተፈጥሮ እና ተፈጥሮን ማየት ማድነቅ አይቻልም ሁሌም ማድነቅ ነው ያለብነ ተፈጥሮን ማለት ነው። ምክንያቱም እውነተኛ የተፈጥሮ ምንነት ያው ውበት ስለሆነ ማለት ነው። ተፈጥሮን ውበት ይገልጸዋል ውበትን ደግሞ ተፈጥሮ ይገልጸዋል ብዬ እናገራለሁ ማለት ነው። ለመናገር እወዳለሁ። ወደ ስድስት ሰዓት ወደ አራት ሰዓት ላይ እሳ ፀሀይ ምን ትሆናለች ካልነ በዛ ሰዓት ፀሀይ ምን ትሆናለች በጣም ሞቃታማ ትሆናለች። ፀሀይዋ እና በዛ ሰዓት ይኸው መመልከት ለአይናችን ጥሩ አይደለም አይናችን ሊታመም ይችላል እንዲሁም ደግሞ ሰውነታችንም ምናችንም በፀሀይ በገረፍታ በምች ሊመታ ይችላልና ይኸው ልንጎዳ ልንታመም እንችላለን። እና በዛ ሰዓት ፀሀይን መመልከት ይኸው መብራት ላይ አይንን እንደ መደቀን እንደማለት ነው የመብራትን እንደመየት ነው በቀጥታ ማለት እና በዛ ሰዓት የፀሀይ ጨረር ስለሚኖር አይናችን ይጎዳል ማለት ነው። የፀሀይ ግርዶሽ ተደርጎ ነበረ የፀሀይ ግርዶች ተደርጎ ነበረ ፀሀይ ተጋርዳ ነበረ በጨረቃ በዛ ሰዓት ማለት ነው። እና የዛ ሰዓት ምንድን ነው የነበረ ምድር በሙሉ ይጨልማል ማለት ነው። በዛ ሰዓት እና ይሄ በአመት አንዴ በየ በየሃያ አመቱ የሚከሰት የሆነ ተግባር ነው የፀሀይ ግርዶሽ የምንለው ማለት ነው። በየአመቱ የሚመጣ የሆነ ነገር ነው የፀሀይ ጉርዶሽ እና እንደዚህ አይነት ነገር ያጋጥማል ለማለት ነው። ፀሀይም ይጋረዳል ፀሀይ በሚጋረድ ሰዓት እኛ ይጨንቀናል ሰው ሁሉ ይጨንቀዋል እዚህ ምድር ያለው ሰው ሁሉ ፀሀይ በሚጋረድበት ሰዓት ጭንቀት ጭንቀት ይለዋል ማለት ነው። ለምንድነው የሚጋረደው? ፀሀይ ሰአቷን ሳትጠብቅ መጣሽ ብሎ ሊፈሩ ይችላሉ ማለት ነው። ምድር ላይ ያለ ነገር ሁሉ ይጨነቃል ስለዚህ የፀሀይ መውጣት ትልቅ የሆነ ስሜት አለው ደስታ አለው። ፀሀይ መውጣት ለማለት ነው ያለኝ ሀሳብ ይሄ ነው። አመሰግናለሁ።

የስራ ቦታህ እንዴት ነው የስራ ቦታዬ በጣም ደስ የሚል የስራ ቦታ ነው ያለኝ በብዛት እኔ የምሄድበት የስራ ቦታ። አየር ያለው ትንፋሽ ያለው ትንፋሽ የምንጠቀም የምንወስድበት የሆነ እንዲሁም ደግሞ ተፈጥሮ የበዛበት የሆነ የሰራ ቦታ ነው ያለኝ። እና አረንጓዴ ተክሎች አሉ የተለያዩ ፍራፍሬዎች አሉ እንዲሁም ደግሞ ይመቻል ለመቀመጥ ይመቻል። እንዲሁም ደግሞ የፀሀይን እንዲሁም የንፋስን የሆነ ሙቀትና ቅዝቃዜ እናገኛለን ማለት ነው። እና ከስራ ባልደረቦቼ ጋር በመሆን የስራ ቦታችን እያጣጣምን እንገኛለን። የስራ ቦታዬ በብዛት ንጹህ ነው። እንዲሁም ደግሞ ለአይን ይማርካል በተለያዩ ቀለማ ቀለሞች ያሸበረቀ የሆነ የስራ ቦታ ነው ያለኝ። እና በብዛት ከእኔ የስራ ቦታ ደንበኞች በሚመጡ ሰዓት ይኸው የኔን ስራ በማየት የኔን የስራ የኔን የስራ ቦታ በማየት የኔን የተለያየ ንግድ ይገዙኛል ማለት ነው። እና የስራ ቦታ መማር ምንድነው? ጥቅሙ ካለ የስራ ቦታ መማር ያው ደንበኛን ይማርካል። የደንበኛን እርካታ ያመጣል እንዲሁም ደግሞ ገበያ ይከፍታል ውጤታማ እንድንሆን ያደርገናል ማለት ነው። እና የስራ ቦታችንን ማሳመር መርሳት የለብንም። የስራ ቦታችንን ከቆሻሻ እንዲሁም ደግሞ ከተለያየ መጥፎ ነገራቶች መጠበቅ አለብን። ለምሳሌ ስንበላም ስንጠጣም ሊሆን ይችላል። ከስራ ቦታ ውጭ መሆን አለበት ውጭ በልተን መምጣት አለብን። ከተለያየ ቦታ በልተን መምጣት አለብን እንደዛ ካልሆነ የስራ ቦታ ላይ የምንበላ የምንጠጣ ከሆነ ያው የስራ ቦታችን ይቆሽሻል ማለት ነው። እንዲሁም ደግሞ የስራ ቦታችንን ቀን በቀን ማጽዳት አለብን። በተለይ ከስራ ከመግባታችን በፊት ያው እያጸዳነው መግባት አለብን። እንዲሁም ደግሞ እኛ ካላጸዳነው ደግሞ ሰራተኛ እንድታጸደው ማድረግ አለብን ማለት ነው ገንዘብ ከፍለን በሰራተኛ ማጸዳት አለብን። እኛ ስራ ከመግባታችን በፊት እንዲሁም ደግሞ ከገባን በኋላም ደግሞ ወደ እኛ የሚመጡ ደንበኞች ከመግባታቸው በፊት የሰራ ቦታችን ንጹህ መሆን አለበት። ለአይን የሚማርክ አይነት የሰራ ቦታ ሊኖረንን ሊኖረንን ይገባል ማለት ነው። ያ ሀብታም ከመሆን መስፈርቱ የመጀመሪያ ስራ። በደንብ እንድንሰራ ከፈለግን እንደዚህ ማድረግ አለብን መጀመሪያ እነዚህን ቅድመ ሁኔታዎች ማሟላት አለብን ነው ማለት ነው። እና የስራ ቦታ ማማር ስንል። በምን እንከፍለዋለን በስንት በስንት አይነት ነገር እንከፍለዋለን ካልነ? አንድ ይኸው ንጽህና ነው። ሲቀጥል ደግሞ የስራ ቦታችን ያው ኦሪጅናል የሆኑ እቃዎችን ሊያመጣ ነው ጥሩ የሚባሉ እቃዎችን ሊያመጣ ነው ብዛት ያላቸው እቃዎችን እና ደግሞ እንዲሁም የተለያዩ የሆኑ ዘርፈ ብዙ የሆኑ ብዛት ያላቸው እቃዎችን ሊያስገባ ነው ማለት ነው። ይሄ አንዱ የጥራት መገለጫ ነው ማለት ነው። የሰራ ቦታ አንዱ የጥራት መገለጫም ይሄ ነው እንዲሁም ንጹህ ሊሆን ነው ብያለሁ። ሲቀጥል ደግሞ የተለያየ የሆነ ደንበኛ ሊኖረው ነው። ደንበኞች ስንል ብዙ አይነት ደንበኞች አሉ የሚገዙ የማይገዙ እንዲሁም ደግሞ የስራ የስራ ባልደረባ መሆን የሚፈልጉ ብዙ አይነት ደንበኞች አሉ። እና እነሱ በሚመጡ ሰዓት እኛ የሰራ ቦታችን ንጹህ ጽዱ ሊሆን ይገባል ማለት ነው። እንደዛ ካልሆነ ያው ደንበኛን አንስብም አንማርክም

በስራ ስንት ጥሪ ታደርጋለህ? እኔ በምሰራ ሰዓት የተለያየ ሰው ጋር እየደወልኩኝ በተለይ እኔ ንግድና ስለምሰራ ያው አንዳንድ ነጋዴ እየደወለ እንዲሁም ደግሞ ደንበኛ እየደወለ እቃ ከእኔ ይገዛል ማለት ነው። እና ብዙ ጥሪዎችን አደርጋለሁ በቀን ቢያንስ ወደ ሃምሳ ጥሪዎችን እቀበላለሁ። እንዲሁም በዛ ምክንያት ያው እኔ ደንበኛ ስላለኝ ብዙ ጥሪዎችን እቀበላለሁ አንድ ጊዜ ከደወልኩ በኋላ እየደወልኩ ሳለም ራሱ በመሃል ሌላ ደወል ያጋጥመኛል ማለት ነው። ከዛ በኋላ ያንን አንስቼ ያንን ደንበኛዬን አውርቼ ከጨረስኩ በኋላ ሌላ ደወል ይመጣብኛል ማለት ነው። ሌላ የስልክ ጥሪ ይመጣብኛል ያንን ከደወልኩ በኋላ አሁንም ደሞ ሌላ የስልክ ጥሪ ይመጣብኛል እና እየተለያየ በተለያየ ጊዜ በተለያየ በደቂቃ ልዩነት ራሱ በሰከንድ ልዩነት ይደወልልኛል ማለት ነው። ከደንበኞቼ እንዲሁም ደግሞ ከነጋዴዎቼ ምንን ፈልገው ያው እኔ ልብስ ፈልገው እንዲሁም ደግሞ ጫማ ጃኬት ብርድ ልብስ የቤት እቃዎችን ፈልገው ወደ እኔ ይደውሉልኛል ማለት ነው። እና እኔ የሚፈልጉትን እቃ ይነግሩኝና እኔ የሚፈልጉትን እቃ ምን አደርጋለሁ ወደ እነሱ እወስዳለሁ ማለት ነው። ካሉበት ቦታ እንዲደርስ አደርጋለሁ አንዳንዴ ደግሞ ያው ለአድራሻ የሚጠይቁኝ አሉ አድራሻችሁ የት ነው? እያሉ የሚጠይቁኝ ብዙ ሰዎች አሉ እና ይኸውም ለነሱም ሲባል ደግሞ የነሱን አድራሻ ከነገርኩ በኋላ ወደ እኔ የስራ ቦታ በመምጣት የተለያየ የሆነ ጥቅማ ጥቅሞችን እሸጥላቸዋለው። እና እኔ በስራ ብዙ ጊዜ ጥሪ አደርጋለሁ እኔ ብቻ ሳይሆን የስራ ባልደረባዬ የሆነው አንድ ጓደኛ አለኝ የስራ ባልደረባ እሱ የተለያየ የስራ የስራ ጥሪ ያስተናግዳል ማለት ነው። በቀን ከሃምሳ በላይ የሆነ ጥሪዎችን ያስተናግዳል ይሄ ሁሉ ምንድነው? እቃ እንድንሸጥ ፈልገው እንዲሁም ደግሞ የተለያዩ እቃዎችን ስለ አዳዲስ መረጃዎች እቃ እያዘዙን እንዲሁም ደሞ ያው ግዙ እያሉን ያዙናል ማለት ነው። ይደውሉልናል እና ያው ብዙ ጥሪዎችን በቀን እናስተናግዳለን ከመቶ በላይ የሚባሉ ቢያንስ ከመቶ በላይ የሚባሉ ጥሪዎችን እናስተናግዳለን በቀን ውስጥ ማለት ነው። እና ይኸውና የተለያዩ ጥቅማ ጥቅሞችን እንሸጣለን ይኸው ጥሩ የሆነ የገበያ ቦታ አለንና የሰራ ቦታ አለንና ማለት ነው እና በዛ ምክንያት ያው እኛ ጊዜያችንን በሀሪፍ እንደሚባል ሁኔታ እናሳልፋለን ማለት ነው። የስራ ጥሪ ያላቸውና የሌላቸው ስራዎች ደሞ አሉ የስራ ጥሪ ያላቸው ጥሪ ወይም ደሞ ስልክ የምንደዋወልበት የሆነ ስራ ምን አይነት ነው ካልን አብዛኛው ጊዜ እንደዛ አይነት እንደዛ አይነት ስልኮች የሚደወሉ ነጋዴ ስንሆን ነው። ነጋዴ እንዲሁም ደግሞ ደላላ በምንሆንበት ሰዓት እንደዚህ አይነት የስራ ጥሪዎች ይደወሉልናል ከደንበኛ ማለት ነው። እና አብዛኛው ጊዜ ያው ያንን ደንበኛ በስልክ መልኩ እናስተናግደዋለን የስራ ጥሪ የሌላቸው ደግሞ ስራዎች አሉ ለምሳሌ ዶክተር እንዲሁም ደግሞ አንዳንዴ ደግሞ ነርሲንግ እንደዚህ የሚሰሩ ሳይንቲስቶች ፓይለቶች እንደዚህ እነዚህ ሰዎች በስልክ አይደወልላቸውም ማለት ነው። ከደንበኛ አይደወልላቸውም እኛ ምንድነው የምናደርግ ወደ ወኪሎቻቸው በመደወል ወደ ወኪሎቻቸው በመደወል ያው ቀጠሮ ልናስዝ እንችላለን። እንዲሁም ደግሞ የፈለግነውን ነገር በወኪሎቻቸው አማካኝነት እንፈጽማለን። እንጂ እነሱን በቀጥታ ለምሳሌ ፓይለቱን በቀጥታ ደውለን የት ነው የምትሄድ ወደ ወዴት ሀገር ነው የምትሄድ ብለን አንጠይቀውም። እና በወኪሉ አማካኝነት ነው ልናገኘው የምንችለው ያው እና ያለው ነገር ይሄ ነው በስራ ጥሪ በስራ ጥሪ ጥሪ ዙሪያ ማለት ነው። የሰራ ጥሪ የሚያስፈልገው ስራ እና የሰራ ጥሪ የማያስፈልገው ስራዎች አሉ በሁለት ከፍለናቸዋል ማለት ነው። እና አብዛኛው ስራዎች የስራ ጥሪ የሚያስፈልጋቸው ስራዎች ገንዘብ ይገኝባቸዋል እና ይሄ ነው አመሰግናለሁ ያለኝ ሀሳብ ይሄ ነው። በስራ ጥሪ ሁኔታ ማለት ነው እንዲሁም ደግሞ ለመጨመር ያህል አንድ ነገር ልጨምር የስራ ጥሪ የሌላቸውን ኣሳራሮች ገንዘብ አይገኝባቸውም ማለት ነው። አይ እንደዛ ለማለት አይደለም የፈለኩኝ የስራ ጥሪ የሌለባቸውም እንደ ዶክተር አይነት እንደ ፓይለት አይነት ስራዎች ቶሎ ቶሎ ብር እናገኝባቸዋለን ግን እነሱም ቢሆኑ ምንድነው? ከ በወኪሎቻቸው አማካኝነት እኮ የስራ ጥሪ ይደረግላቸዋል እና እንደዛ ስለሆነ የሁለቱም ስራዎች የሰራ ጥሪ ያስፈልጋችዋል። ደንበኛ እየደወለ ነገራቶችን ሁኔታዎችን መጠየቅ ይችላል ማለት ነው። በስልክ መስመር ማለት ነው እና ያ ነው ያለኝ ሀሳብ። እኔ ስለ ስራ ጥሪ እኔ ብዙ ጊዜ የስራ ጥሪ በሚያጋጥመኝ ሰዓት እኔ ደንበኞቼን አስተናግዳለሁ የሚፈልጉትን ነገር በስክርቢቶ በመጽሐፍ እንዲሁም ደሞ ያው እንዲህ ደግሞ እንዲሁም በቃሌ በመያዝ በስልኮቼ በመጻፍ ያው የሚፈልጉትን ነገር ካሉበት አደርሳለሁ ማለት ነው። እንዲሁም ደሞ ገዝቼ ያስቀምጥና ያው ደንበኞቼ የፈለጉትን ነገር በስልክ የነገሩኝን ነገር ሊገዙ ሲመጡ የዛን ጊዜ እሸጥላቸዋለሁ እና እኔ ታታሪ የሆንኩኝ ሰራተኛ ነኝ ለማለት ነው። አመሰግናለሁኝ ያለኝ ሀሳብ ኤሄ ነው።

ፍየል አይተህ ታውቃለህ? አዎ፣ ፍየል አለን እንደውም ቤታችን ውስጥ እንደውም ጭራሽ አለ። እንኳን ማየት ይቅርና ቤታችሁን ውስጥ እያሳደግናቸው ነው ያለው። ፍየል በባህሪያቸው ምንድነው? የሚያደርጉት በምንል ሰዓት ፍየል፣ በባህሩ በጣም ምላሳም ነው። በጣም ድምፁ ይሰማል፣ ይጮሃል በየጊዜው ይጮሃል። ሲርበውም ሊሆን ይችላል፣ እንዲሁም ደግሞ ስናጓጉዘው፣ እንዲሁም ደግሞ ሌላ ፍየሎችን በሚይይ ሰዓት በጣም ድምፁን ከፍ በማድረግ ይጮሃል ማለት ነው። እና ሰዎችን የመረበሽ የሆነ ባህሪ አለው ፍየል ማለት ነው። ፍየል ከበግ ይለያያል። ፍየል ከሌሎች እንስሳ ምንድነው የሚለየው? ብለን በምንጠይቅ ሰዓት፣ ፍየል በጣም ምላስም ነው፣ ይጮሃል። በተለይ ሴት ከሆነች በጣም ትጮሃለሽ ማለት ነው። እንዲሁም ደግሞ ፍጥነት አላቸው ከበግ ጋር በምናነጻጽረው ሰዓት በግ ብዙም ጊዜ አይጮህም። እንዲሁም ደግሞ ፍየል በጣም ነው የምትጮህ ማለት ነው። እና ብዙ የሆነ ልዩነት አላቸው። ከሌሎች እንስሳ ጋር እንዲሁም ደግሞ ከበሬ ጋር በምናነጻጽረው ሰዓት ፍየል ያው መጠኑ የሰውነት መጠኑ ከበሬ ጋር በምናነጻጽረው ሰዓት ያንሳል፣ በጣም ትንሽ የሆነ የሰውነት መጠን ነው ያለው። በሬን በምንመለከት ሰዓት በሬ ትልቅ የሆነ የሰውነት መጠን ነው ያለው ብዙ ስጋ አለው ማለት ነው። እንዲሁም ደግሞ ቀንድ አለው የላቸውም በምንል ሰዓት ቀንድ ያለው ፍየል አለ፣ ቀንድ የሌለው ፍየል አለ። ሴቶች በብዛት ሴት ፍየሎች ቀንድ የለላቸው ቀንድ የሌላቸውም። ወንዶች ደግሞ ወንድ ፍየሎች ደግሞ ቀንድ አላቸው ማለት ነው። ምክንያቱም ያው ራሳቸውን ለመጠበቅ ያገለግላቸዋል ቀንዱ ማለት ነው። ሴቶችም እንደዚሁ ያለው ሊኖር ይችላል ግን በብዛት ሴቶች የላቸውም። ጡት ነው ያላቸው ሴቶች። የህፃናቶችን በማሳደግ ነው የሚያጠቡ ማለት ነው፣ ህፃናቶችን ለማጥባት በሚል ጡት የሚባለው ነገር አላቸው። ወንዶች ጋር ስንመጣ ግን ወንድ ፍየል ጡት የለውም ማለት ነው። እና እንደዚህ ነው ልዩነታቸው። እንዲሁም ደግሞ በግና በግና ፍየል ምንድነው የሚለያቸው ብለን በምንጠይቅ ሰዓት ፍየል የቆዳ ፀጉር የለውም። ምንም አይነት ፀጉር የለውም። ያው ቆዳ ብቻ ነው ያለው ማለት ነው፣ ነጭ የሆነ ቆዳ ነው ያለው፣ እና ትናንሽ ፀጉር ላይ ነው ሰውነቱ ላይ የበዛ ማለት ነው። በግን በምንመለከት ሰዓት በግ ትልቅ የሆነ የጥጥ አለው፤ የፀጉር ጥጥ ማለት ነው። ወፍራም ነው፤ ከብርድ ይከላከልለታል። እንዲሁም ከተለያዩ የሆኑ አየሮች እንዲሁም ደግሞ ጥቃቶች ይከላከላል ማለት ነው ሰውነቱን እና ያው ትልቅ የሆነ የፀጉር ቆዳ አለው ለማለት ነው። ፍየልን በምናይ ሰዓት ግን ፍየል ያው ለበሽታ ትገለጣለች እንዲሁም ደግሞ ለዝናብ፣ ለሙቀት ሁሉንም ነገር ታስተናግዳለች ማለት ነው። ምክንያቱም የቆዳ ፀጉሯ በጣም ስስ ስለሆነ ማለት ነው ለሰውነቷ፣ ለአጥንቶቿ የቀረቡ ስለሆኑ ቀጥታ ፀሀይ በሚመጣ ሰዓት ያው አጥንቷን ስለሚያገኘው፣ ሰውነቷን ስለሚያገኘው በዛ ምክንያት ያው ትንሽ ትቸገራለሽ ማለት ነው፤ ትጮሃለሽ ምን ትላለች። እንዲሁም ደግሞ በጣም ስናርደውም፣ ስንበላው ስጋው የትኛው ነው ጥሩ ብለን በምንጠይቅ ሰዓት የፍየል ስጋ በጣም ይጥማል። ከበግ ስጋ የፍየል ስጋ ጣዕም አለው። የፍየል ስጋ ቀለል ያለ፣ ቶሎ የሚቆረጥ እንዲሁም ደግሞ በምንመገበው ሰዓት ቶሎ ወደ ሰውነታችን የሚገባ፣ ለጥርሳችን፣ ለጉሮሮአችን ቀለል ያለ የሆነ ምግብ ነው ማለት ነው የፍየል ስጋ ማለት ነው። ሲቀጥል የበግ ስጋ ደግሞ ምንድነው? የበግ ስጋ ትንሽ ከበድ ይላል። እንዲሁም ከክብደቱ አንፃር ከፍየል ያለው አንፃር ከፍየል ያለውን ክብደት ስናየው የበግ የበግ ስጋት ተለቅ ያለ የሆነ፣ ሞላ ያለ የሆነ ስጋ አለው። እና ያው ያስቸግራል፤ ለመቁረጥም፣ ለመመገብም ትንሽ ያስቸግራል የበግ ስጋ ማለት ነው። እና የፍየል ስጋ ነው አሪፍ ለማለት ነው። ብቻ ሁለቱንም እኔ ደስ ይሉኛል። ሁለቱም እንስሳዎች። ፍየል ደግሞ ምን ወተት ታወጣለች፣ ወተት ከፍየል መውሰድ እንችላለን። የወተት፤ የፍየል ወተት የሚባል አለ። የበግ፣ ፍየል ደግሞ የሚባል አለ። አብዛኛው የፍየል ወተት ጣፋጭ ነው በጣም። ፍየሎችን በማለብ፣ ወተቱን በመውጣት እንጠጣለን ማለት ነው፤ ለቁርስ፣ ለምሳ እናደርጋለን መጠጡን ማለት ነው። ጥሩ የሚባልን የተፈጥሮ፣ ተፈጥሮአዊ የሆነን ወተት ትሰጠናለች ማለት ነው ፍየል። በግን ደግሞ አብዛኛው ጊዜ ወጥታ አለው። ሴት የሆነች በግ ወተት አላት። ቀንድ፣ ሴት ደግሞ እንዳልነው ቀንድ የለውም። እንዲሁም አንዳንድ ሴቶች ደግሞ በብዛት ፀጉራቸው ብዙ አይደለም። ከወንድ በግ በምናነፃፀራቸው ሰዓት ፀጉራቸው ትንሽ ነው። የሴቶች ፀጉር ማለት ነው እና ብቻ ያም ሆነ ይሄ ሁለቱ ትልቅ የሆነ ልዩነት አላቸው። ግን የሚኖሩት ግን በአንድ ቦታ ነው። ፍየል የምትኖረው በአጋዘን ውስጥ ነው፣ እንዲሁም ደግሞ በግ የሚኖረው ደግሞ በበግ ቤት ውስጥ ነው። እና አንድ አይነት የሆነ መኖሪያ ነው ያላቸው። አንድ አይነት የሆነ ቤት ነው ያላቸው። ሁለቱም የሚኖሩት በአንድ ቦታ ነው ያው ኦር እንትናቸው ቢለያይም ማለት ነው፣ ማንነታቸው ቢለያይም። ፍየልና በግ ቢሆኑም የሚኖሩበት ቦታ አንድ ነው። የሚበሉትም ምግብ አንድ ነው ለማለት ነው። አመሰግናለሁ።

ሹራብ መስፋት ትችላለህ? ሹራብ መስፋት በጣም ነው የምችለው ሹራብ ብቻ ሳይሆን የተለያዩ የሆኑ ልብሶችን፤ እንደ ሱሪ፤ እንደ ጃኬት፤ እንደ ቲሸርት አይነት ነገራቶችን መስፋት እችላለሁ። ሹራብ ምንድነው ከሌሎች የሚለየው ከሌሎች ልብሶች የሚለየው ካለ ለብርድ ሰዓት ይሆናል ሹራብ ማለት ነው፤ ለሙቀት ሰዓት አይሆንም ጥጥ ደግሞ አለው ወፍራም ነው የሚያምር የሆነ ለስላሳ የሆነ ገጽታ ነው ያለው ሽራብ ማለት ነው። ሌሎችን ልብሶች በምናይ ሰዓት ግን ቲሸርትን በምናይ ሰዓት ለብርድ አይሆንም ለሙቀት ሰዓት ለፀሀይ ሰዓት ብቻ ነው የሚሆን ማለት ነው። እንዲሁም ደግሞ ስሪዎችን የተለያዩ ሌላ ልብሶችን ኮፊያ ሊሆን ይችላል ካልሲዎችን በመናይ ሰዓት ለተለያዩ ነገራቶች ነው የሚሆኑት ለብርድም ይሆናል ያው ለቀዝቃዛም ይሆናል ሹራብ ግን የሚያገለግለው ለአንድ ነገር ብቻ ነው ለአንድ የአየር ሁኔታ ብቻ ነው እሱም ደግሞ ለሙቀት ለብርድ ብቻ ነው ለብርድ ብቻ ነው ሱራቤ የሚሆን ማለት ነው። አይታችሁ ከሆነ በረዷማ አካባቢዎች ወደ ጀርመን አካባቢ ወደ አይርላንድ አካባቢ ወደ አሜሪካ አካባቢ የሚወርደው በረዶ አለ በዛ ሰዓት የሚለበሱ የሆኑ ሽራቦች አሉ የተለያዩ የሆኑ ሽራቦች አሉ፤ ወፍራም ሽራቦች አሉ ስስ የሆኑ ሽራቦች አሉ፤ እንዲሁም ደግሞ አንዳንዴ ደግሞ መካከለኛ የሆኑ ሽራቦች አሉ። እና ሽራቦች ይለያያሉ ቆብ ያለው ኮፍያ ያለው ሽራብ አለ ኮፊያ የሌለው ሹራብ አለ እጅዬ ሙሉ የሆነ ሹራብ አለ እጅዬ ጉርድ የሆነ ሹራብ አለ። እንዲሁም ደግሞ ዚፐር ያለው ሹራብ አለ፤ ዚፐር የሌለው አለ፤ ቁልፍ ያለው ሹራብ አለ፤ ቁልፍ የሌለው አለና ብዙ አይነት ሹራቦች አሉ ማለት ነው። አንዳንድ የሚያምሩ የሆኑ በከረን የተዋቡ ሹራቦች አሉ ሹራቦች ከምን ይሰራሉ ብለን በምንጠይቅ ሰዓት ሹራቦች በብዛት ከጥጥ ይሰራሉ። ከጥጥ ስንል ያው ከበግ ፀጉር ማለት ነው ከበግ ከበግ ፀጉር ይሰራሉ ማለት ነው። ሹራቦች እነሱ ጥጥ በመሆን በመፈተል በፋብሪካ ሹራብ ይሰጡናል ማለት ነው ሹራብ ሊሰራ ይችላል እና ከበግ ጥጥ ነው የምናገኘው ሹራብን ማለት ነው ከበግ ፀጉር ነው የምናገኘው ጥጡን። በዛ ጥጥ ምክንያት ምን እንሰራለን ሹራብ እንሰራለን ቲሸርቶችን ምኖችን በምናይ ሰዓት እንዲሁ እነሱ በክር ነው የምንሰራቸው። ግን ሰሳ ባለ መልኩ ነው የምንሰራቸው ማለት ነው ለብርድ የሆኑን ለፀሀይ ሰዓት ነው የሚሆኑ ሱሪዎችንም እንደዛ ለብርድ አይሆኑም ለፀሀይ ሰዓት ነው የሚሆኑ ሰውነታችንን ደግሞ ይሸፍኑልናል ሙሉ ለሙሉ ማለት ነው እነዚህ ሱራቦች ሱራቦች ከእጅ አንስቶ እስከ አንገት ይሸፍኑልናል እንዲሁም ደግሞ አንዳንድ ቆቢ ያላቸው ሹራቦች ያው አንገታችን ሁሉ ራሳችን ጆሯችን ይሸፍኑልናል ማለት ነው ብርድ እንዳይመታ እና ሹራብ ብዙ ጥቅም አለው ለብርድ ይሆናል እንዲሁም ደግሞ ያው ቀጭን ሰው ይለብሰዋል፤ ሽማግሌዎች ይለብሱታል፤ ህፃናቶች ደግሞ በብዛት የውለ ብርድ ስለሚጋለጡ ብርድ ስለማይችሉ ብርድ በሚመታቸው ሰዓት የተለያዩ የሆኑ ወደ ሳምባቸው የሚገቡ በሽታዎች ስላሉ በዛ ሰዓት ሹራብን በመልበስ እነዚህን ብርዶች እንከላከላለን ማለት ነው። እነዚህን በሽቶች መከላከል ይችላሉ ማለት ነው እና ህፃናቶች ቢጠነቀቁ እንዲሁም እናትና አባቶች ለህፃናቶች የተለየ የሆነ እንክብካቤ ብታደርጉላቸው ከቤት ሲወጡ ሹራብ አለብሳችሁ ብትወስዷቸው እንዲሁም ደግሞ አንዳንዴ ፀሀይ በሚሆንበት ሰዓት ሹራቡን በእጃችሁ ይዟችሁ ልጆቻችሁን ደግሞ በአንድ እጃችሁ ይዛችሁ ብትሄዱ የተሻለ ነው። የተሻለ ይመስለኛል ማለት ነው አብዛኛው ሰዎች እንደዚህ ያደርጋሉ እኔም የማውቀው ማህበረሰቦች ሹራ ለልጆቻቸው ሹራብ ይዘው ነው በየቦታው የሚሄዱ ማለት ነው። በጋም ቢሆን ክረምትም ቢሆን ፀሀያማ ቢሆን የአየር ሁኔታ በሁሉ ሰዓት ሹራብ ያስፈልጋል። ለልጆቻችን ማለት ነው እና ብዙ ሹራቦችን መግዛት አለብን ቲሸርት ቁምጣ ሱሪ አትግዙ ማለት ሳይሆን ያው በመጠኑ ብትገዙ ጥሩ ነው ለሹራብ ቅድሚያ ብንሰጠው የተሻለ ይመስለኛል ማለት ነው። ይሄን ለማለት ነው የፈለኩኝ ስለ ሹራብ ያለኝ ሀሳብ ይሄ ነው አንዳንድ ነገራቶችን ለመጨመር ደግሞ ያው አንድ የመጡልኝን ነገራቶች ሹራብ የት ሀገር ነው የሚበዛው ሞቃታማ የሆነ ሀገር ነው ወይስ ቀዝቃዛማ ሀገር ሲሆን ነው ሹራብ የሚበዛ በብዛት የሚሸጥ የሚገኝ በምንል ሰዓት ቀዝቃዛማ ሀገራቶች ብቻ ነው ሽራቤ የሚገኝ ለምሳሌ ጀርመን አሜሪካ፤ ስዊዝላንድ፤ ኤርላንድ፤ እንዲሁም ደግሞ ኢንግላንድ፤ ጣሊያን፤ ፍራንስ እነዚህ አካባቢዎች በሙሉ ሹራብ አለ ማለት ነው። እንደዛ የሆነበት ምክንያት ለምንድነው ያው በዛ ሰዓት በረዶ ይኖራል በረዶ በሚኖር ሰዓት ደግሞ ብርድ የሚባለው ነገር አለ ብርድ ሲኖር ደግሞ ምን ያስፈልጋል ሽረብ ያስፈልጋል ስራ ለመስራት እንዲሁም ደግሞ ወደ ቤት ከቤት ወጥቶ ለመሄድ ወደ ተለያዩ ቦታዎች ለመሄድ ምን ያስፈልጋል ሹራብ ያስፈልጋል ሹራብ ከሌለ ትልቅ የሆነ ብርድ ይኖራል ማለት ነው እና ያው ሹራብ ለዚህ ነገር ይጠቅማል ብዬ አስባለሁ ማለት ነው ሹራብን እንዲሁም በጣም በረሃማ የሆኑ ቦታዎች ሽረብ የላቸውም ለምሳሌ ኢትዮጵያም ውስጥ ያሉ በረሃ ሀገራቶች እንደ ሳውዲ ሀገራቶች ሹራብን አይጠቀሙም ማለት ነው ቲሸርት እንዲሁም ሸሚዞችን ነው የሚጠቀሙት።

በምን ሰዓት ትነሳለህ እኔ አንድ ሰዓት ላይ እነሳለሁ አርፍጄ እነሳለሁ አስራ ሁለት ሰዓት ወይም አስራ አንድ ሰዓት የምነሳበት ጊዜ አለ ማለት ነው የማደርገው ተነስቼ ምንድነው ወደ ስራ ነው የምሄደው ለዛም በሰአቱ ለመድረስ ስል ወደ ፈለኩበት ቦታ ለመድረስ ስል በሰ አርፍጄ መነሳት በሰአቱ መነሳት አለብኝ አንድ ሰዓት አስራ ሁለት ሰዓት እንደየሁኔታው እንደ ስራ ሁኔታው እነሳለሁ ማለት ነው። በሰአት ለመነሳት ምን ማድረግ አለብን የሚለው ነገር በሰአት ለመነሳት ማድረግ ያለብን ነገር በጊዜ መተኛት ለምሳሌ ሶስት ሰዓት አራት ሰዓት አካባቢ ሳናመሽ መተኛት ማለት ነው ሳናምሽ የምንተኛ ከሆነ በሰአቱ ተነስተን ወደ ፈለግንበት ቦታ መሄድ እንችላለን ወደ ፈለግንበት አቅጣጫ በጊዜ መድረስ እንችላለን ማለት ነው ለምሳሌ የስራ ስራ ቦታ ላይ መድረስ ከፈለግን እንዲሁም ደግሞ ቀጠሮ ላይ መድረስ ከፈለግን፣ ሰርግ ወይም ግብዣ፣ የልደት በዓል ላይ ለመድረስ ከፈለግን ምንድነው ማድረግ ያለብን በሰአቱ መነሳት ነው። ለምሳሌ ሁለት ሰዓት ላይ ከሆነ ቦታ መድረስ ከፈለግን የስራ ሰዓት ደግሞ ሁለት ሰዓት ላይ ከሆነ ምንድነው ማድረግ ያለብን ቀደም ብለን አንድ ሰዓት ወይም አስራ ሁለት ሰዓት ላይ ተነስተን ቀጥታ ወደ ስራ መሄድ አለብን ማለት ነው እንዲሁም ደግሞ ይኸው ወደ ስራ ስንሄድ ይኸው ታክሲ መጠቀም አለብን ፈጣን የሆነ ታክሲ መጠቀም አለብን እና በሰአት መነሳት ትልቅ የሆነ ጥቅም አለው አንዳንድ ሰዎች በስንት ሰዓት ሊነሱ ይችላሉ ካልነ ለምሳሌ በስድስት ሰዓት በስምንት ሰዓት የሚነሱ አሉ እና ያው እንደ እንደየሁኔታ ነው። ስራ ስራ ያለው ሰው በስንት ሰዓት ይነሳል አስራ ሁለት ሰዓት ይነሳል አንገብጋቢ የሆነ ስራ ያለው ማለት ነው እንዲሁም ደግሞ አንድ ሰዓት ላይ የሚነሳ አለ። አልፎ አልፎ ደግሞ ሁለት ሰዓት ላይ የሚነሳ ማህበረሰብ አለ ብዙ የሆነ ማህበረሰብ አለ እና በየስራችን መልኩ በየስራችን ልክ እንነሳለን ማለት ነው ስራ ያለው ሰው በሰአቱ ይነሳል ስራ የሌለው ሰው ደግሞ አርፍዶ ይነሳል እና እኛ ስራ ያለን ነንን ወይስ የሌለን ነን ነው በሰአቱ የማንነሳው እስቲ ራሳችንን እንጠይቅ? አይ ስራ አለን ስራ ተምህርት እንማራለን የተለያዩ ስራዎችን እንሰራለን ግን ቢሆንም በሰአቱ መነሳት አንፈልግም በሰአቱ ወደ ትምህርት ቤት መሄድ አንፈልግም እና በዛ ምክንያት ትምህርት ውጤታችን ዝቅ ይላል፣ የስራ ሁኔታችን ዝቅ ይላል፣ ኢኮኖሚያችን ዝቅ ይላል። እና በጠዋቱ ተነስተን የፈለግነውን ነገር ማድረግ መልመድ አለብን ማለት ነው። ቢያንስ አንድ ሰዓት ወይም ደግሞ አስራ ሁለት ሰዓት ተኩል ላይ ግዴታ መነሳት አለብን እንደዛ ካልሆነ ደካማ እንሆናለን በስራ ውጤት ውጤታማነት አይኖርም እንዲሁም ደግሞ ወንድ ልጅን ወንድ የሚያስብለው በጣም ብዙ እንቅልፍ አይተኛም። ይንቀሳቀሳል ስፖርት ይሰራል የተለያየ ነገር ያደርጋል እንዲሁም አስራ ሁለት ሰዓት ላይ ተነስቶ ወንድ ልጅ ስፖርት ይሰራል። ከዛ በኋላ ወደ ስራ አንድ ሰዓት ሁለት ሰዓት ይጓዛል ማለት ነው ተነስቶ እና እንደዚህ ማድረግ አለብን ብይ አስባለሁ እና በጠዋቱ አስራ ሁለት ሰዓት ላይ መነሰት ሁላችንም ግድ ይለናል እንደዛ ማናረግ ከሆነ ብዙ ችግሮች ያጋጥሙናል ብዬ ችግሮችን ደግሞ ያው ዘርዝሬያቸዋለሁ ማለት ነው እና በተለይ የስራ መሪ ከሆነ የአንድ ድርጅት መሪ ዋና ከሆነ አርፍደን ነው በሰአቱ ነው መነሳት ያለብን በሰአቱ ተነስተን ወደ ስራ መሄድ ያለብን እና ያለው ይሄ ነው ያለው ሁኔታ ይሄ ነው በሰአቱ መነሳት አለብን ለማለት ነው። በሰአት መነሳት ልመዱ እንዲሁም ደግሞ ልጆቻችሁን በተለይ እናትና አባቶች ምንድነው ማድረግ ያለባችሁ ልጆቻችሁን ማለማመድ አለባችሁ። በሰአት ተነስተው እንዲሄዱ ማድረግ አለባችሁ ማለት ነው በሰአት ትቀሰቅሷቸውና ልብሳቸውን አጥባችሁ ሻወር ወስደህ አስወስዳችሁ ምግብ አብልታችሁ፣ ሎሽን ከፊታቸው ከምናቸው ቀብታችሁ፣ ሽቶ ቀብታችሁ ወደ ትምህርት ቤት በአግባቡ ልትወስዷቸው ይገባል ማለት ነው። እንደዚህ አይነት ባህሪ ልታሳያቸው ይገባል ማለት ነው እና እንቅልፍ አታሳያቸው ካደጉ በኋላ ምን ያደርጋሉ ይኸው በሰአት የመነሳት ነገር አይኖራቸውም እንቅልፍ ይተኛሉ። አርፍደው መሄድ ይጀምራሉ እና ብዙ አይነት ችግሮች ሊያጋጥሟቸው ይችላሉ እና ያው ከአሁኑ ምንድነው እኛ ማስተማር ያለብን እናትን ልጆቻችንን በሰአት መነሳት ያለውን ጥቅም ማስተማር አለብን እንዲሁም ደግሞ በሰአት ያው እንዲነሱ እኛ አስተዋጽኦ ማድረግ አለብን ለማለት ነው ይሄው በሰአት መነሳት ያለውን ሁኔታ አየን ያለኝ ሀሳብ ይሄ ነው አመሰግናለሁ።

ቃልህን ትጠብቃለህ አዎ ቃል መጠበቅ ከሁሉ ነገር ይቀድማል ማለት ነው። ቃል ከሚበላ ቃሌን ከማልጠብቅ ያው ብሞት ይሻለኛል ምን ይባላል እኛ እንደ ኢትዮጵያ ምን የሚሆን የምንለው ተረትና ምሳሌ አለ። አንገት ከሚቆረጥ ቃል ቃል ያሉት ከሚጠፋ የወሎዱት ይጥፋ የሚባል ነገር አለ እና ብዙ አይነት ነገር አለ የቃል መጠበቅ። ጥቅሞች አሉ ቃሉን የማይጠብቅ ሰው አብዛኛው ጊዜ ቃለ አበይ ይባላል እና ሌባ ተብሎ ይሰየማል በሰዎች ዘንድ አይታመንም በሰዎች ዘንድ ይጠላል እና ቃላችን መጠበቅ አለብን ማለት ነው። ቃሉን የሚጠብቅ ምን አይነት ሰው ነው ብለን በምንጠይቅ ሰዓት ቃሉን የሚጠብቅ ሰው ጎበዝ የሆነ ጨዋ የሆነ ሰው ቃሉን ይጠብቃል ቃሉን የሚጠብቅ ምን አይነት ሰው ነው ካልን? በጣም ሌባ የሆነ ፋራ የሆነ ሰው እንዲሁም ደግሞ ያልተማረ ደንቆሮ የሆነ መሃይም የሆነ ሰው ነው ቃሉን የማይጠብቅ እና ቃላችንን መጠበቅ አለብን ነው። ቃላችንን መጠበቅ ያው የራሳችን ክብር ሰዎች እንዲያከብሩን ያደርገናል ማለት ነው። ወንድ ደግሞ በተፈጥሮ ቃሉን ይጠብቃል የምን ቃል ስንል የማን የማን ቃል አለ ብለን በምንጠይቅ ሰዓት ቤተሰቦቻችን ቃል የቤተሰቦቻችንን ቃል ይሆናል ለቤተሰቦቻችን የገባነው ቃል ለጓደኞቻችንን የገባነው ቃል ለፍቅረኛችን የገባነው ቃል ለወንድሞቻችንን እንዲሁም ደግሞ ለተለያየው ሰው ለተለያየ ሰው በተለያየ ጊዜ የገባነው ቃል አለና ያን ቃል መሙላት ግዴታ ይልብናል ማለት ነው። ቃል ምንድነው ትርጉሙ? ብለን በም በምንዘረዝረው ሰዓት የቃል ትርጉም በአማርኛ ትርጉሙ የቃል ትርጉም አለ የቃል ትርጉም ማለት ያው ግዴታ ቃል ማለት ግዴታ ያ የተናገርነው ነገር መፈጸም ያለበት ነገር ነው። ካልተፈጸመ ግን ምንን ያስይዛል? ብዙ ችግርን ያስይዛል ማለት ነው ክብርን ያሳጣል እንዲሁም ደግሞ በሰው ዘንድ አለመታመንን ያመጣልና ቃል ሲባል ቀላል ነገር አይደለም ቃል ማለት መስፈርት ነው አንድን ነገር ለማድረግ በራስ ላይ ግዴታ ማድረግ ማለት ነው። እኔ ላይ ለምሳሌ ቃል ስገባ ለእናቴ ቃል ስገባ እኔ ላይ ምን ይሆናል ያን ነገር ቃል የገባሁትን ነገር መፈጸም እኔ ላይ ግዴታ ይሆናል ማለት ነው። የቃል ትርጉም ይሄ ነው የቃል ምንነት ይሄ ነው። እና አንዳንድ ሰዎች ዝም ብለው ቃል ይገባሉ ቃል ይገባሉ እንደዚህ አደርጋለሁ እንደዚህ እሆናለሁ እያሉ ለእናት ለአባቶቻቸው ቃል ይገባሉ ማለት ነው እና ያን ቃል ግን ሳይሆኑት ሳይሞሉት እንትን ይሞታሉ ማለት ነው። ያን የሚያደርጉበት ምክንያት ምንድነው ለምሳሌ ያን የሚያደርጉበት ምክንያት ምንድነው? ካልን ብዙ ችግር ሊኖራችሁ ይችላል ሊታመሙ ይችላሉ እንዲሁም ደግሞ ገንዘብ ሊያጡ ይችላሉ የተለያየ ሁኔታ ውስጥ ሊገቡ ይችላሉ ማለት ነው። በዚያ ሰዓት ችግር የለውም ግን ሁሉ ነገር ተሟልቶለት ገንዘብ ተሟልቶለት ጤና ሰጥቶት እንዲሁም ደግሞ ለዚያ ነገር አቅሙን አግኝቶ ቃሉን ሳይወጣ የቀረ ሰው ግን በመድከም ብቻ እንዲሁም በመሰላቸት ብቻ ቃሉን ሳይወጣ የቀረ ሰው ግን ያው ትልቅ የሆነ የክብር ማጣት ነገር ይገጥመዋል ማለት ነው። እና ቃላችንን ልንጠብቅ ይገባል። ቃል ማለት ከህይወት በላይ ነው ከነፍስ በላይ ነው ቃል። ማለት ቃል የገባነውን ነገር ሳንሞላ ከምንሞት ቃል የገባነውን ነገር ሞልተን ብንገደል ይሻላል ማለት ነው። ብንሞት ይሻላል አንገታችን ቢቆረጥ ይሻላል እና ቃል የበላይ ነው ቃል ትልቅ ነገር ነው ትልቅ የሆነ ንግግር ነው። ከንግግራቶች ሁሉ የሚበልጠው ምንድነው? ብለን በምንጠይቅ ሰዓት ቃል ነው። ቃል ከንግግራቶች ሁሉ ይበልጣል ከንግግራቶቹ ሁሉ ለየት የሚያደርገው ነገር ምንድነው? ያ የተናገርነው ነገር ቃል የገባነው ነገር መፈጸም እንዳለበት መሟላት እንዳለበት ያሲዘናል ማለት ነው። ለምሳሌ እኔ ብር መኪና እገዛለሁ ብለን ለእናቴ ቃል ከገባሁለት ያን መኪና መግዛት አለብኝ ማለት ነው። ምክንያቱም ቃሌ ስለሆነ ታምሜ ነው ወይም ደግሞ በር አጥቼ ነው የሚባል ነገር የለም። ለምን እንደዚያ ከሆነ መጀመሪያ ቃል ትገባለህ እንለዋለን እና ቃል ወሳኝ ነገር ነው። ቃል የተገባ ነገር ደግሞ ቃል የገባንለትን ነገር መሙላት በእኛ ላይ ምን ይሆናል ግድ ይሆናል ማለት ነው። እና ያለኝ ይሄ ነው አመሰግናለሁ ስለ ቃል ያለኝ ይሄ ነው። እሺ ትንሽ ልጨምር መሰለኝ ትንሽ ልጨምር ምንድነው የምጨምረው ነገር? ቃል የሚገቡ ምን አይነት ሰዎች ናቸው ትልቅ ሰው ነው ወይስ ወጣት ሰው ናቸው ህፃኖች ናቸው ብለን በምንጠይቅ ሰዓት። ሁሉም ሰው ቃል ይገባል ህፃኖችም ቃል ይገባሉ ወጣቶችም ቃል ይገባሉ ሽማግሌዎችም ቃል ይገባሉ ወንድም ሴትም ቃል ይገባል ማለት ነው። ሁሉም ሰው ቃል የመግባት መብት አለው። ግን መሙላት ማን ላይ ነው ግዴታ የሆነበት ቃሉን መሙላት ማን ላይ ነው ግዴታ የሚሆነው ብለን በምንጠይቅ ሰዓት? ትላልቅ ሰዎች ላይ ይሆናል ማለት ነው። ህፃናቶችን አይመለከትም ህፃናቶች ዝም ብለው ቃል ይገባሉ ግን እነሱን አይመለከትም ቃሉ የሚመለከተው ትልቆችን ነው። አመሰግናለሁ

የቀረ ምግብ ትበላለህ የቀረ ምግብ የምበላው የተወሰኑ ሰዎች ከበሉት ነው እነዛ የተወሰኑ ሰዎች ደግሞ ቤተሰቦቼ ከሆኑ እንዲሁም ደግሞ ትላልቅ ሰዎች የበሉት ከሆነ ነው የምበላ ማለት ነው የቀረውን ምግብ የተረፈውን ምግብ የምበለው በዛ መልኩ ነው መስፈርት አደርግለታለሁ በዚህ መልኩ ማለት ነው። ህፃናት የበሉትን ምግብ አልበላም ህፃናት ያተረፉትን ምግብ ህፃናት ተሰባስበው ለምሳሌ ወንድሞቼ እህቶቼ ትናንሽ የሆኑ ልጆች የበሉትን ምግብ አልበላም ማለት ነው። ምክንያቱም የው ንጽህናም ስለሌለ ከአፋቸው ያለውን ወደ ምግቡ ስለሚያመጡት እንዲሁም ደግሞ የበሉትን ነገር ከቆሻሻ ጋር ስለሚያገናኙት እጃቸውን ስለማይታጠቡ እንዲሁም ስለሚጨማለቁ በአግባቡ ስለማይበሉ እኔ ምን አደርጋለሁ የእነሱን ምግብ አልበላም የነሱ ምግብ ወይ ይጣላል ወይም ደግሞ ለእንስሳቶች ይሰጣል ማለት ነው። እንጂ እኔ የነሱን ምግብ አልበላም። የቀረ ምግብ የሚበላው መቼ መቼ ነው በምንል ሰዓት የተረፈ ምግብ የሚበላው መቼ መቼ ነው በምንል ሰዓት? ያው ምግብ በሌለበት ሰዓት የተሰራ ምግብ ንጹህ የሆነ ምግብ በሌለበት ሰዓት የቀረውን ምግብ እንድንበላ እንገደዳለን ማለት ነው። ለምሳሌ ያው አንድ እንጀራ ካለ ቤት ውስጥ እና ወንድሜ ያንን እንጀራ ከበላ በኋላ ግማሹን ካስተረፈ እኔም እንዲሁም ደግሞ እኔ መጥቼ ለመብላት በምፈልግበት ሰዓት ያው ሌላ እንጀራ ከሌለ ያቺ ግማሽ ብቻ ካለች ያው ያን የተረፈ ምግብ እበላለሁ ማለት ነው። በዛ ሰዓት ያው እገደዳለሁ ሊሆን ይችላል ማለት ነው። ያው የቀረ ምግብ በዛ ሰዓት እበላለሁ እንጂ እኔ በጭራሽ ያው ሌላ አዲስ ምግብ እያለ አዲስ ወጥ አዲስ ምግብ እያለ አዲስ እንጀራ እያለ የተረፈ ምግብ አልበላም ማለት ነው የማንኛውንም ሰው ቢሆን ማለት ነው። ግን ብላ ተብዬ ምርጫ ቢሰጠኝ ምን አደርጋለሁ የትላልቅ ሰዎች ያተረፉትን ምግብ እበላለሁ ህፃናት ያተረፈውን ምግብ አልበላም። በብዛት እኛ ማህበረሰብ ውስጥ ምንድነው የሚበላ የተረፈ ምግብ ይበላል ወይ ብለን በምንጠይቅ ሰዓት? እኛ ማህበረሰብ ውስጥ በብዛት የተረፈ ምግብ ይበላሉ። ምንም አይመስላቸውም ያው ተሰብስበው የተረፈውን ምግብ በብዛት በመሆን ያው ክብ ሰርተው ቀለበት ሰርተው ያን ምግብ ይመገቡታል ማለት ነው። ምግብ ምን ምን ቦታ ላይ ሊተርፍ ይችላል በምንል ሰዓት? ቤት ውስጥ ሊተርፍ ይችላል እንዲሁም ደግሞ ሆቴሎች ሬስቶራንት ቤት ውስጥ ሊተርፍ ይችላል። እንዲሁም ደግሞ መንገድ ላይ የሚሸጡ ምግቦች ሊተርፍ ይችላሉ ማለት ነው ማንኛውም ምግብ ይተርፋል። ፍራፍሬ ሲተርፍሳ ይበላል ብለን በምንጠይቅ ሰዓት? ፍራፍሬ ሲተርፍ አይበላም ምክንያቱም ያው ብዙ የሆነ መጥፎ የሆነ በሽታ አምጪ ተህዋሲያንን ስለሚይዝ ያው የተረፈውን መብላት ያው እኛ እንድንጎዳ ያደርገናል እና የተረፈ ፍራፍሬ መብላት ያው ጥቅም ያለው አይመስለኝም ያው በሽታ ነው የሚያመጣ። እና የተረፈ ምግብ ያው ትልቅም ሆነ ትንሽም ካተረፈው ያን ፍራፍሬ ምን አደርጋለሁ ያው ወደ ውጭ ነው የምጠለው ወይም ደግሞ ወደ እንስሳቶች ነው። ለእንስሳቶች ነው የምሰጣቸው እና እኔ የተረፈ ምግብ የተረፈ ፍራፍሬ አልበላም ማለት ነው። በህይወቴ የተረፈ ውሃሳ ትጠጣለህ? የተረፈ ውሃ በጭራሽ አልጠጣም። የተረፈ ውሃ የማልጠጣበትን ምክንያት ምንድነው? ከአፋቸው ጋር የተገናኘ ስለሆነ ያው አፍ ደግሞ በተፈጥሮ ያው ሲቆይ እየቆሸሸ እየተበላሸ እየሸተተ ነው የሚመጣና እኔ እንደዛ እንዲሆን አልፈልግም ብዙ አይነት ተህዋሲያን ከአፍ ስለሚመነጩ እኔ ከአፍ የተረፈ ውሃ መጠጣት አልፈልግም። ምግብ ቢሆን እበላለሁ ግን ውሃ በጭራሽ የማንንም ይሁን የማንንም ውሃ አልጠጣም ማለት ነው። ሰውም ያተርፈው እንዲሁም እንስሳ ያተርፈው እኔ በጭራሽ ውሃ አልጠጣም የሰውን የእናቴም የአባቴ ሊሆን ይችላሉ የእነሱንም ውሃ ያተረፉትን ውሃ በጭራሽ አልጠጣም ማለት ነው። እንደ አዲስ ነው ቀድቼ የምጠጣው በዛ መልኩ ነው። እኔ ውሃን የምጠጣና ምግብንም ደግሞ ያው ትላልቆች ካተረፉት እበላለሁ ትናንሾች ካተረፉት ግን ያው እደፋዋለው። ለመደፋት ነው የማደርገው እና ያው እኔ ምግብና ውሃ ይለያያል ማለት ነው። እንዴት አጠቃቀሜ ማለት ነው? እንዲሁም ደግሞ ወደ ማህበረሰባችን እንዳልኩት የተረፈን ውሃ ይጠጣሉ የኛ ማህበረሰብ እኛ የምንኖርበት አካባቢ ውሃ የተረፈ ውሃ ይጠጣሉ ብለን በምንጠይቅ ሰዓት አይጠጡም። የተረፈ ውሃ አይጠጡም ያው ሰው እንደ አካባቢው ነው ስለሚባል እኔም ደግሞ እዛ አካባቢ ነው ያደግኩኝ እና የተረፈ ውሃ አንጠጣም። የተረፈ ምግብ ግን ልንበላ እንችላለን ለምሳሌ ከድግስ በኋላ ከሰርግ በኋላ የተረፉ ምግቦችን እንዲሁም ደግሞ ሰርግና ድግስ ደግሞ አብዛኛውን ጊዜ የሚታደመው ትላልቅ ሰው ስለሆነ እንዲሁም ደግሞ እኔ ትላልቅ ሰው ስለምበላ ያው የሰርግም የድግስም ምግብ እበላለሁ ማለት ነው። የተረፈም ይሁን ያልተረፈም ይሁን እበላለሁ። እና ያው መጠጥ ስንል ደግሞ እንዲሁም ደግሞ ፔፕሲም ቢሆን ለስላሳም ቢሆን ወተትም ቢሆን ሰው ያተረፈውን የመጠጥ አይነት አልጠቀምም ማለት ነው። በጭራሽ አልጠቀምም እኔ ለአካሌ እንዲሁም ለጤናዬ ጥሩ ስላሆነ አመሰግናለሁ ያለኝ ይሄ ነው።

ማታ ከስራ በኋላ ምን ታደርጋለህ? እኔ በብዛት ከስራ በኋላ የማደርገው ጌም እጫወታለሁ። እንዲሁም ደግሞ ቲክቶክ አያለሁ፤ ፊልሞችን አያለሁ፤ የተለያዩ ስዕል ስዕሎችን እስላለው እንደዚህ በማድረግ ጊዜየን አሳልፋለሁ ከስራ በኋላ ማለት ነው። ወደ ቤት ከመጣሁ በኋላ ከስራ በኋላ ምን አደርጋለሁ ብለን ደግሞ ሌላ ነገር በምንጠይቅ ሰዓት ይኸው ከቤተሰቦቼ ጋር በመሆን ምግብ እየበላን እየተጫወትን እየሳቀን የተለያዩ ቀልዶችን እየቀለድን እናሳልፋለን ማለት ነው ከቤተሰቦቼ ጋር እንዲሁም ደግሞ ከትናንሽ ወንድሞቼ ጋር ከትናንሽ እህቶቼ ጋር የተለያዩ እቃቃ ጨዋታዎችን እየተጫወትን ስዕሎችን እየሳልነ እንዲሁም ደግሞ አሻንጉሊት ፊልሞችን እያየነ ኳስ እየተጫወትን የተለያዩ ነገራቶች እያደረግን እናሳልፋለን ማለት ነው ከትናንሽ ልጆች ጋር እንዲሁም ደግሞ ምን አደርጋለሁ በብዛት ያው ቡና እጠጣለሁ ሻይ እጠጣለሁ የተለያዩ ምግቦችን የተለያዩ አይነት ጣፋጭ የሆኑ ከረሚላዎችን ቸኮላታዎችን የሚጣፍጡ ክሬሞችን ኬኮችን እየበላን ያው እናሳልፋለን ማለት ነው ጊዜያችንን ከስራ በኋላ ያለውን ጊዜ ማለት ነው። ሌላም ደግሞ በትርፍ ሰዓት ጊዜ የማደርገው ከስራ በኋላ የማደርገው ምንድነው ኦንላይን ስራዎችን በመስራት ኦንላይን ስራዎች አብዛኛው ጊዜ የሚሰሩት ያው አንድ ቋሚ ከሆነ ስራ በኋላ ነው ከዛ በኋላ ነው ኦንላይን ስራዎችን ልንሰራ የምንችል ማለት ነው። ኦንላይን ስራዎች ስንል ማንኛውንም ስራ ሊሆን ይችላል በድምጽ የሚሰሩ ስራዎች ሊሆን ይችላሉ እንዲሁም ደግሞ በቪዲዮ የሚሰሩ ገንዘብ ደግሞ እንዲሁም አጠራቅመን አስገብተን የምንሰራቸው የሆኑ ስራዎች አሉና እነዛ ስራዎች ሁሉ የኦንላይን ስራዎች ያው በትርፍ ሰዓት እንዲሁም ደግሞ ከሰራ ሰዓት በኋላ ቤት ውስጥ ገብተን ያው በፒሲያችን በላፕቶፓችን የምንሰራቸው የሆኑ ስራዎች ነው ያሉት እና ማለት ነው ሲቀጥል ደግሞ ያው የቤተሰብ የሚባል ጊዜ አለ እና ከቤተሰብ ጋር ብዙ አይነት ንገረ ብዙ ጊዜያትን እንቆያለን ስለ ህይወታችን፤ ስለ ስራችን፤ እንዲሁም ደግሞ ለወደፊት ላቀድነው ነገር አንዳንድ የገጠመንን ነገራቶች ይው ከቤተሰቦቼ ጋር ቁጭ ብዬ ቁጭ ብዬ አወራለሁ ማለት። ነው ይሄ ሁሉ ምንድነው ከስራ ሰዓት በኋላ ነው ስራ እየሰራሁ የማላደርጋቸውን ነገራቶች ከስራ ሰዓት በኋላ አደርጋቸዋለሁ ማለት ነው። እና ያው ብዙ አይነት ነገራቶችን አደርጋለሁ እንዲሁም ደግሞ ምን አደርጋለሁ ቤት ማጽዳት የተለያዩ የሆኑ ስራዎችን የቤት እቃዎችን እየወጣው በማጠብ አልጋዬን በማንጠፍ፤ ልብሴን በማጠብ፤ ለወንደሪ ውስጥ ከትቼ በማጠብ፤ በማድረቅ እቃዎችን በማጠብ፤ እንዲሁም ደግሞ የተለያዩ መስተዋዕቶችን በመወድወል፤ የተለያዩ የቤት ስራዎችን በመስራት ከስራ በኋላ ጊዜዬን አሳልፈዋለሁ ማለት ነው። እናም ደግሞ ሌላም ደግሞ ምን አደርጋለሁ ከጓደኞቼ ጋር እየደወልኩኝ የስልክ ጥሪ የቪዲዮ ጥሪ የመልእክት ሚሴጅ ሁሉን ነገር እጽፋለሁ ማለት ነው ይሄን ሁሉ ነገር በማድረግ ምን አደርጋለሁ ስራዬን እሰራለሁ ከስራ በኋላ ይሄን ሁሉ ነገር በማድረግ አእምሮዬን እና ሰውነቴን እረፍት እሰጣለሁ ማለት ነው። ሌላ ደግሞ ከስራ በኋላ የማደርገው ቲክቶክ እያየሁ መተኛት ቲክቶክ እያየሁ ወደ ላይ ወደ ታች እያደረኩኝ የተለያዩ የሚያስቁ ቪዲዮዎችን እያየሁ በዛ መሃል ምን ይወስደኛል እንቅልፍ ይወስደኛል ማለት ነው እንደዛ እያደረኩኝ ይሄው እንቅልፌን እተኛለሁ አብዛኛው ጊዜ ደግሞ ያው እንቅልፍ በመተኛት አሳልፈዋለሁ ከስራ ጊዜ በኋላ ምክንያቱም የወሰራ ሰርቼ ስመጣ ደክሞኝ ሰውነቴ አእምሮዬ ሁሉ ተጨናንቆ ስለሚመጣ ያን ደግሞ የማስወግድበት አንዱና አንዱ መንገድ ምንድነው እንቅልፍ በመተኛት ነው እንቅልፍ ተኝቼ የተለያዩ ነገራቶችን የተለያዩ የሆኑ ጭንቀቶችን ድካሞችን የአእምሮ ረብሻዎችን እነዚህን ሁሉ ነገራቶች የሰውነት ድካሞችን በእንቅልፍ መልኩ አባራቸዋለሁ ማለት ነው እና እንቅልፍ ለኔ ጠቃሚ የሆነ ነገር ነው በእንቅልፍ ነው ብዙ ነገር ጊዜን የማሳልፈው አብዛኛው ጊዜ ስራ ከሌለኝ የምን እሰራለሁ መተኛት ነው ሌላ ምንም የምሰራው ነገር የለም ማለት ነው በስራ ሰዓት የእንቅልፍ እንደሌለኝ ሁሉ ከስራ በኋላ ወይም ደግሞ ስራ በሌለኝ ሰዓት ምን አደርጋለሁ እንቅልፍ የሚባለውን ነገር አምጥቼ ወደ አእምሮዬ እተኛለሁ ማለት ነው እና ይሄ ነው የምሰራቸው ነገራቶች ከስራ ሰዓት በኋላ አብዛኛው ሰው ምን ይሰራል ከስራ ሰዓት በኋላ ብለን በምንጠይቅ ሰዓት አብዛኛው ሰው ዋክ ይወጣል በየመንገዱ ይዞራል ከቤተሰቦቹ ጋር በመሆን ይጫወታል የተለያየ ቦታ ይሄዳል የተለያየ የሆኑ መናፈሻ እየሄደ ይዝናናል ዋና ይዋኛል እንዲሁም ደግሞ ከስራ ሰዓት በኋላ የሚሰሩ ስራዎች ስፖርት ጂም ቤት ውስጥ በመግባት ክብደቶችን በማንሳት ፑል አፕ ሲት አፕ እንዲሁም ደግሞ ሶምሶማ በማድረግ የተለያዩ የሆኑ ስፖርቶችን የጭንቅላት የ የ የ አንገት የጡንቻ የደረት የእግር ስፖርቶችን የትክሻ ስፖርቶችን እንዲሁም ደግሞ የሆድ ስፖርቶችን በመስራት ጊዜዬን እናሳልፈዋለን ማለት ነው ከሰራ ሰዓት በኋላ ይሄ ሁሉ ነገር የሚሰራ

ስነ ጥበብ ትወዳለህ? ስነ ጥበብ በጣም ነው የምወደው ስነ ጥበብ ስንል ምን ማለት ነው? የተለያዩ የሆኑ የእጅ ስራዎችን ማለታችን ነው። ለምሳሌ ስዕል ሊሆን ይችላል እንዲሁም ደግሞ እንዲሁም ደግሞ መሳሪያዎችን ሊሆን ይችላል የቤት እቃዎችን ሊሆን ይችላል አልባሳት ሊሆን ይችላል። በተለያየ የሆነ በሚያምር ጌጣ ጌጥ አድርጎ መስራት ስዕሎችን ደግሞ በሚያምር ቀለማት እንዲሁም ደግሞ አዳዲስ ስዕሎችን በማምጣት ለምሳሌ በእርሳስ የሚሰሩ ስዕሎች አሉ ሀሪፍ ሀሪፍ የሚባሉ ስዕሎች። በስክሪቢቶ የሚሰሩ ስዕሎች አሉ በቀለም ደግሞ እየተቀቡ የሚሰሩ ስዕሎች አሉ። እና ብዙ አይነት ስዕሎች አሉ እንዲሁም ደግሞ አንዳንድ ስዕሎች ደግሞ በሚስማር የሚሰሩ ስዕሎች አሉ። ሚስማር ብቻ በመጠቀም ሚስማር እና መዶሻ መርቴሎ በመጠቀም እነዚህን ሁለት ነገራቶች በእነዚህ ሁለት ነገራቶች የተለያዩ የሆኑ የሰውነት ክፍሎችን መስራት ይቻላል ማለት ነው። በእነዚህ ምክንያት ማለት ነው እንዲሁም ደግሞ እንስሳቶችን ሀገራቶችን ባንዴራዎችን በዚህ መልኩ በሚስማርና በመርቴሎ ብቻ መሰራት ይቻላል ማለት ነው። ሲቀጥል ደግሞ ሌላው በተለያዩ ጥበባ ጥበባቶች በጨርቅ ሊሆን ይችላል። በወረቀት ሊሆን ይችላል በድንጋይ እንዲሁም ደግሞ በጠርሙስ በተለያዩ ቁሳቁሶችን በመጠቀም ስዕሎችን መሳል ያው ስነ ጥበብ ይባላል ማለት ነው። ስነ ጥበብ ብዙ ነገራቶችን ያካታል ባህላዊ ስነ ጥበብ አለ ዘመናዊ የሚባል ስነ ጥበብ አለ። ባህላዊ የሚባል ስነ ጥበብ ስንል ምን ማለታችን ነው? ባህላዊ ስነ ጥበብ በብዛት አባቶቻችን እናቶቻችን ያደረጉት ነገር እንደ ስነ ጥበብ የተጠቀሙት ነገር ነው ማለት ነው። ባለህላዊ ስነ ጥበብ የምንለው ሰርተውት ያለፉ ነገር ሁሉ ባህላዊ ስነ ጥበብ ይባላል። ዘመናዊ ስነ ጥበብ የምንለው ደግሞ አሁን ላይ የተሰራው ያለ ስዕል ሊሆን ይችላል። የተለያዩ ሀገራት ያደጉ ሀገራት ስዕሎች አመሰግናለሁ

የምትወደው እንስሳ ምንድነው? የምወደው እንስሳ የድመት ነው ድመት እንዲሁም ደግሞ ፍየል በግ ፈረስ በጣም ነው የምወዳቸው እነዚህን እንስሳዎች ማለት ነው። ምክንያቱም እነዚህ እንስሳዎች በተፈጥሯቸው ያው ንጹህ ናቸው። በተለይ ሙስሊሞች ጋር በተያያዘ ያው ውሻ ምንድነው ልጋጉ ያው አያሰግድም እንዲሁም ደግሞ ስንነካው ደግሞ ያው ለእኛ ነጃሳ ነው ማለት ነው ሀራም ነው መንካቱ። ድመትን ግን እንደፈለግን ማድረግ እንችላለን መሳም እንችላለን መንካት እንችላለን። እንዲሁም ደግሞ አንድ አልጋ እኛ አልጋ ልናስተኝት እንችላለን እና የፈለግነውን ነገር ማድረግ እንችላለን። ፍየልንም ብንወስድ እንደዛ ፍየል ደግሞ እንኳን መንካቱ ይቅርና ስጋውንም መብላቱ ለእኛ የተፈቅዶልናል እና። ያው ከስጋው ደግሞ ብዙ ነገር ጥሩ ነገር እናገኛለን። በግንም ስናይም ደግሞ እንደዛ ስጋውም ይበላል። ፈረስን በምናይ ሰዓት ደግሞ ፈረስ ይኸው በጸባዩ ተጋሽ ነው ታጋሽ የሆነ እንስሳ ነው ወደ ፈለግንበት ቦታ ያደርሰናል። የፈለግነው የፈለግነውን እቃ ጭነንበት ወደ ፈለግንበት እቃ እንዲወስድልንና ወደፈለግንበት ቦታ እንዲወስድልን እናደርገዋለን ማለት ነው። እና ፈረስ ብዙ የሆነ ጠቀሜታ አለው ማለት ነው። እና እነዚህ የቤት እንስሳዎችን በጣም አድርጌ ነው የምወዳቸው። የምጠላቸው የቤት እንስሳዎች እነማን ናቸው? ካልነህ አይጥ። አይጥ እንዲሁም ውሻ ሲቀጥል ደግሞ አህያ እናም ብዙ አይነት የቤት እንስሳዎች አሉት። ያሉኝ የምጠላቸው ማለት ነው እንዲሁም ደግሞ ሌላ የቤት እንስሳ ከርከሮ አሳማ የምንለው ነገር ማለት ነው። እንዲሁም ደግሞ እባብ እባብ በአብዛኛው ጊዜ ቤት ለቤት ይዞራል ግን የቤት እንስሳ አይባልም። ከርከሮ ግን የቤት እንስሳ ነው በጣም ነው የምጠለው ማለት ነው። የምወዳት ደግሞ የቤት እንስሳ ማን ናት? በጣም የምወዳት እርግብ ናት። እርግብ በጣም ደስ ትለኛለች እርግብ ያው ሰላምን አመላካች የሆነች ደስ የምትል እንስሳናት ማለት ነው። እርግብ ብዙ አይነት እርግብ አለ። ቀለማቸውን ስናይ ደግሞ ነጭ እርግብ አለ ቀይ ጥቁር እርግብ አለ እንዲሁም ደግሞ ቀይና ጥቁር የሆነ ወደ ግራጫማ ከለር ያለው እርግብ አለ ማለት ነው። እና እርግብ በጣም ነው ደስ የሚሉኝ። እርግቦች ያምራሉ ያው ፀጉራቸው ሰውነታቸውን በምንነካው ሰዓት ያው ለስላሳ የሆነ ሰውነት አላቸው እና በጣም ነው ደስ የሚሉ እርግቦች። እንዲሁም ደግሞ ከእርግብ በኋላ ደግሞ የምወደው እንስሳ ደግሞ በብዛት አንድ ያለ እንትን ነው ሚዳቋ የምትባል እንስሳ አለች። ሚዳቋ ያው የቤት እንስሳ ባትሆንም ያው የዱር እንስሳ ናት። ግን በጣም ነው ደስ የምትለኝ አግኝተን መብላት እንችላለን ስጋዋን መብላት እንችላለን። በጣም ደስ ነው የምትለኝ እንዲሁም ደግሞ ዶሮ ዶሮን በጣም ነው የምወዳት ዶሮን የምወድበት ምክንያት። አንደኛ እንቁላል ትሰጠኛለች ሲቀጥል ደግሞ ስጋዋ የዶሮ ስጋ ለጤና በጣም ጥሩ ነው። እንዲሁም ለምግብነት ጣፋጭ የሆነ ምግብ ነው ያላት ስጋ ነው ያላትና። ዶሮን ከሁሉም እንስሳ በተለዬ መልኩ አስበልጬ እወዳታለው ማለት ነው። ሲቀጥል ደግሞ የድር እንስሳ ከሚባሉት ውስጥ የምወደው ነብርን ነው ነብርን በጣም ነው የምወደው። ነብርን የወደድኩበት ምክንያት ያው ፍጥነቱን አስተዋይነቱን እንዲሁም ደግሞ ያለውን ጥንካሬውን ነው የወደድኩለት ማለት ነው። ሲቀጥል ደግሞ በአንደኛነት ደረጃ የምወደው አንበሳን ነው። አንበሳን የወደድኩት አንበሳ ለሁላችን ለምሳሌ ነው ለጀግንነት ምሳሌ ነው። ለመሪ ለአመራርነት ምሳሌ ነው። ሁሉንም ሰው ሁሉንም እንስሳ ይመራል ማለት ነው። እና የእንስሳ ወይም ደግሞ የዱር ንጉስ ይባላል። አንበሳ ማለት ነው ያ የተባለበት ምክንያት ምንድነው? ያው ጭንቅላቱ ነው አስተሳሰቡ ገና ሲፈጠር ጀምሮ አስተሳሰቡ መሪ ነኝ ብሎ የተፈጠረ ይመስላል ማለት ነው። የእሱ አስተሳሰብ እና የአንበሳ አስተሳሰብ ብቻ አንበሳ አንድ በአንደኛነት ደረጃ እወደዋለው። ሲቀጥል ደግሞ አቦ ሸማኔን ነው የምወዳት። አቦ ሸማኔ በጣም ፍጥነት ስላለው ፍጥነቱን ያለውን ፍጥነት ያለውን ቅልጥፍና ያለውን አስተዋይነት እወድለታለሁ አቦ ሸማኔ እና አቦ ሸማኔነት አቦ ሸማኔን በሶስተኛ ደረጃ እወደዋለው። ሲቀጥል ደግሞ የምወደው እንስሳ ከአቦ ሸማኔ ቀጥሎ ጃጓር የሚባል እንስሳ አለና እሱም በጣም ነው የምወደው። በጣም አስተዋይ ጭቅላት ያለው እንዲሁ ደግሞ ልጆቹን የሚጠብቅ የሆነ ጠንካራ የሆነ ፍጥነት ያለው እንስሳ ነው ማለት ነው። ጃጓር እና እነዚህን እንስሳዎች የዱር እንስሳም የቤት እንስሳም እወዳችኋለሁ ማለት ነው። ሁሉንም እና የዱር እንስሳት ለምን ይጠቅማል ካልን ለቱሪስት መስህብ ይጠቅማል። ለተለያዩ ጥናቶች ይጠቅማል እንዲሁም ደግሞ ለተለያዩ የሆኑ የገንዘብ ማግኛ ዘዴዎች ይጠቅማል ማለት ነው። የሀገር ሀብት ተደርጎ ተቀምጧል የዶር እንስሳና ሁሉም እንስሳቶችን እወዳለሁ። ለማለት ነው ያው አመሰግናለሁ

የስራ ጊዜው እንዴት ነው? የስራ ጊዜ በጣም ደስ የሚል ጊዜ ነው እያሳለፍኩ ያለ። ብዙ እውቀትን እየቀሰምኩኝ ብዙ ገንዘብን እያገኘሁ ብዙ ሙያ ልምድ እያካበትኩኝ ነው ያለው ማለት ነው። በስራ ጊዜ ውስጥ ብዙ የማደርጋቸው ነገራቶች አሉ ለምሳሌ። ብዙ ስራዎችን መስራት የተለያዩ አዳዲስ ነገራቶችን ለደንበኛ ማቅረብ እንዲሁም ደግሞ ፍጥነት የአእምሮ ፍጥነት የአካል እንቅስቃሴ እነዚህ ሁሉ ነገራቶች ስራ ላይ ያስፈልጋሉ ማለት ነው። እነዚህ ሁሉ ነገራቶች ነው ተጣምረው ጥሩ የሚባልን ውጤት የሚያመጡ ማለት ነው። ስራ በምንሰራ ሰዓት ሙያ ያስፈልገናል ወይስ ልምድ ያስፈልገናል የሚለውን ነገር? እስቲ ትንሽ እንበል ስራ የምንሰራ ከሆነ በብዛት ሙያ ያስፈልገናል ግን በተለይ በ በአንደኛ ደረጃነት ሊያስፈልገነ የሚችል ነገር ልምድ ነው። ልምድ ከሌለ ሙያ ምንም ጥቅም የለውም። አሁን አይታችሁ ከሆነ ለመጀመሪያ ጊዜ ዶክተር የሆነ ሰው አይታችሁ ከሆነ ሙያ ከሌለው እንዲገባ አይደረግም ማለት ነው። አሻንኩሊት ላይ ወይም ደግሞ የሞተ ሬሳ ላይ እንዲለማመድ ይደረጋል ከዛ በኋላ ነው ወደ ሰርጀሪ ክፍል እንዲገባ እንዲቀጠር የሚደረግ ማለት ነው። እና ሙያ ትልቅ ነገር ነው ግን ከዛም በላይ ደግሞ ልምድ ያስፈልጋል። ሰላሳ አመት ልምድ ያለውና ሰላሳ አመት የተማረ ሰው ያው ውጤቱ የተለያየ ነው ማለት ነው። ሰላሳ አመት ልምድ ያለው ሰው እጥፍ እጥፍ እጥፍ ድርብ አድርጎ ይበልጠዋል ማለት ነው። ሙያ ያለውን ዶክተር እና ይሄ ልምድ የምንለው ነገር ወሳኝ ነገር ነው። ኢንጂነሪንግ ላይ ብንመጣ ራሱ እውቀት ያለውና ሙያ ያለው እውቀት ያለውና ልምድ ያለው ኢንጂነሪንግ አንድ አይደለም። ሙያ ያለው በብዛት ያው ሊያውቅ ይችላል እንዴት እንደሚሰራ ስንነግረውም ቶሎ ይገባዋል እሱም ደግሞ ለማስረዳት ያው ቶሎ ሊያደርግ ይችላል ቶሎ ብሎ ሊያስረዳ ይችላል። ግን በውጤት ላይ ወይም ደግሞ በድርጊት ላይ በምንመጣ ሰዓት ያን ያህል ጎበዝ አይደለም። ጎበዝ የሆኑት ልምድ ያላቸው እንዴት እንደሚሰራ እውቀትና ልምድን አንድ ላይ እንዴት ማስኪያድ ማስኪሃያድ ያለ የሚያውቁ ሰዎች ናቸው ማለት ነው። በብዛት የሚበልጧቸው እውቀት ያሏቸውን እና ያው እንደዚህ አይነት እውቀት ያለው ሰው ሙያ ያለውን ሰው አይበልጥም እና። የስራ ጊዜው እንዴት ሊሆን ይችላል ለማለት ያው ይወስናል አመሰግናለሁ

ብዙ ሰነዶች ታዘጋጃለህ እኔ ብዙ ሰነዶችን የማዘጋጅበት ምክንያት ለምሳሌ ትልቅ ድርጅት ሲኖረኝ በዛ ሰዓት የተለያዩ የሆኑ ሰነዶች ፊርማ የሚያስፈልጋቸው ሰነዶች ያስፈልጋሉ ማለት ነው። እኔ እንደ አለቃ ከተቆጠርኩኝ እኔ ያን እነዛን ሰነዶች መፈረም አለብኝ። ከድርጅቱ የሚደረጉ ማንኛውንም ነገር የሚወጡ እቃዎችን ለመፈረም እንዲሁም ደግሞ የሚገቡ እቃዎችን ለማወቅ መጀመሪያ አንብቤ መፈረም አለብኝ ማለት ነው። የኔ ፊርማ ያስፈልጋል እና ሰነድ ያስፈልጋል ሰነድ የሌለው ነገር ዋጋ አይኖረውም ማለት ነው። ወደ ቤታችን በምንመጣ ሰዓት የቤታችን የካርታ ሰነድ አለ ያ ማንነታችን ባለቤትነታችንን የሚገልጽ የሆነ ሰነድ ያስፈልጋል ማለት ነው። እና እንደውም ደግሞ የአንድ አካል የአንድ ንብረት የገበያ ሱቅ ሊሆን ይችላል እንዲሁም ደግሞ የቦታ ሰነድ ሊሆን ይችላል። እና ሁሉም ነገራቶች የሚቀመጡት በሰነድ ነው እና ሰነድ ከሌለ ባለቤትነት እንዲሁም ደግሞ ማስረጃ አይኖርም ማለት ነው። ፍርድ ቤት ለምሳሌ አንድ ሰው ያንተን ቤት መጥቶ የኔ ቤት ነው ውጣልኝ ቢልህ። ምንድነው እዛ አልወጣም ትለዋለህ ማስረጃህ ምንድነው? ሲልህ ያው ሰነድህን ታሳየዋለህ ማለት ነው። እንዲሁም ደግሞ ፍርድ ቤት ሄደህ የምትጠየቀው ፖሊስ እንዲሁም ደግሞ አማራሮች የሚጠይቁህ ምንድነው ሰነድህን ነው። ሰነድ ካለህ ያው የራስህ የሆነ ያንተ ባለቤትነትን የሚያሳይ ሰነድ። ካለህ እዛ ቤት እንዳትወጣ እንዲሁም ደግሞ እዛ ቤት እንድትቆይ ትደረጋለህ ማለት ነው። እና ሰነድ ያው ንብረትነትን የራስ የሆነ ንብረትነትን ያመላክታል ማለት ነው። ሰነድ ብቻ ሳይሆን ንብረትነትን ብቻ ሳይሆን የአንድ ነገር ለተወሰነ ጊዜ መፈረምህን ቃል መግባትህን እንዲሁ ደግሞ ቃል አለመግባትህን ከሆነ ነገር መነሳትህን እንዲሁም ደግሞ ስራ ልትቀጠር ስትፈልግ የምታስገባው ሰነድ አለ ማለት ነው። እና የተለያየ ነገራቶችን ሙያህን ገላጭ ሊሆን ይችላል እንዲሁም ደግሞ ማንነትህን ገላጭ ሊሆን ይችላል ዜግነትህን ገላጭ ሊሆን ይችላል እና እነዚህ ሁሉ ነገሮች የሚቀመጡት በሰነድ ነው። ሰነድ ከሌለ ማንኛውንም ነገር ለህግ ማቅረብ አትችልም ማለት ነው። እንዲሁም ደግሞ ከሰው ጋር መከራከር አትችልም። ሀቅነትህንም ደግሞ ማረጋገጥ አትችልም ማለት ነው። ሰነድ ከሌለና ሰነድ ወሳኝ ነገር ነው ሰነድ ሊኖራችሁ ይገባል። ሰነድ ለሁሉም ነገር መሰረት ነው። መሰረት ሁሉ ደግሞ ያው ሰነድ ነው። የቤት መሰረቱ መሰረት እንደሆነ የእውነት የሀቀኝነት መሰረቱ ደግሞ ምንድነው ሰነድ ነው? ሰነድ ያስፈልጋል ለማለት ነው። እና ያው አመሰግናለሁ

የስራ ምኞትህ ምንድነው? የስራ ምኞቴ እኔ ዶክተር መሆን ነው የምፈልግ ተምሬ እንዲሁም ደግሞ ሁሉን ነገር አድርጌ ጨራርሼ ተመርቄ ምን መሆን ነው የምፈልግ ዶክተር መሆን ነው የምፈልግ ሰውን ማከም በጣም ነው የምፈልግ የታመመ ሰው ሊሆን ይችላል እንዲሁም ደግሞ ማንኛውንም ከህመም በፊት ቼክ የሚደረግ ሰው ሁሉን ለማከም እኔ ዝግጁ ነኝ። የማከማቸው ሰዎች እነማን ናቸው? በተለይ ማከም የምፈልገው እናቴን ነው። እናቴን ማከም እፈልጋለሁ አያቴንም እንዲሁ ማከም እፈልጋለሁ። አያቴ የተለያዩ የሆኑ በሽታዎች አሉባት የተለያዩ የሆኑ የስኳር አይነት የደም ብዛት አይነት የተለያዩ የሆኑ በሽታዎች በውስጧ አለና። እነዛን በሽታዎች ለማከም እፈልጋለሁ። ድራሹን ለማጥፋት ነው እኔ እየተማርኩ ያለ ማለት ነው። ዶክተር መሆን የምፈልግ እናቴሳ ስትታመም ላከማት እፈልጋለሁ ወይም ደግሞ ልትታመም ስትል ቀድሜ ማወቅ እፈልጋለሁ። ለማክም መድሃኒት እየሰጠው ያን ያን በሽታ መታደግ እንዲሁም ደግሞ ያን በሽታ ለማጥፋት እሞክራለሁ ማለት ነው። እና እኔ የምማረው አብዛኛው ጊዜ ያው ዶክተር ለመሆን ነው። ሀገርን ማህበረሰብን ለመጥቀም በማሰብ እንዲሁም ደግሞ ብዙ የሆነ ተከፈይ ብዙ ገንዘብ እንዲኖረኝ በወር ብዙ ገንዘብ እንዳያገኝ ነው የምሰራ ማለት ነው። የስራዬን ማለት ነው የዶክተርን ስራ ሲቀጥል ደግሞ መሆን የምፈልገው ያው ፓይለት ነው ፓይለት በጣም መሆን እፈልጋለሁ ለሆነ የፈለኩበት ምክንያት ምንድነው? ፓይለት አይታችሁ ከሆነ ፓይለት አብራሪ ሰው ወደተለያየ ሀገር ይጓዛል እንደፈለገው ከሀገር ወደ ሀገር። አውሮፓ ሊሆን ይችላል አፍሪካ ሀገር የተለያየ ሀገር መጓዝ ይችላል ፓይለት እና በዛ ምክንያት እኔ ፓይለትነትን እወዳለሁ። ፓይለት የተለያየ ሀገር ለመድ ማለት ነው። እና ፓይለት መሆን እኔ የስራዬ አንዱ የምኞቴ አካል ነው ማለት ነው። ሰዎች እንዴት ነው ስራቸው ምን አይነት እንዲሆን ይፈልጋሉ ወደፊት የስራ ምኞታቸው ምን አይነት እንዲሆን? ይፈልጋሉ ብለን በምንጠይቅ ሰዓት አብዛኛው ሰዎች የገንዘቡ ሙሉ የሆነ በብዛት በደሞዝ ሙሉ ገንዘብ የሚገኝበት ብዙ ገንዘብ የሚገኝበት የሆነን ስራ ነው መቀላቀል የሚፈልጉ። ለምሳሌ ያው ፓይለት ሲሆኑ ምንን ያገኛሉ? ብዙ ገንዘብን ያገኛሉ በወር እስከ መቶ እስከ ሁለት መቶ ሺህ ሊያገኙ ይችላሉ ማለት ነው። ፓይለቶች እንደሚሰሩት ሲቀጥል ደግሞ ያው መሆን የሚፈልጉት ሳይንቲስት ነው። ሳይንቲስት ይኸው ከስራ ማንፃር ስናየው ጥሩ የሆነ ስራ ነው። የምኞት የሚባል ስራ ነው ሳይንቲስቶች አብዛኛው ጊዜ አዳዲስ ነገራቶች አዳዲስ ፈጠራዎችን ያላየናቸውን ነገራቶችን እየተመራመሩ ያገኛሉ ማለት ነው። ተፈጥረው ግን እኛ ያልደረስንባቸውን ነገራቶች እየተመራመሩ ያገኛሉ ማለት ነው። እና ሳይንቲስቶች በብዛት ሳይንቲስቶች ስራቸው ያው የሚወዱት የሚባል ስራ ነው። ያላቸው እና ሳይንቲስት መሆን ይፈልጋሉ እንዲሁም ደግሞ ገንዘባቸው የሳይንቲስቶች ገንዘብ በወር የሚገባላቸው በጣም ብዙ ገንዘብ ነው። በጣም ብዙ ገንዘብ ከሁሉ ከሁሉ የሚበልጥ አንድ የምሳሌ የሳይንስ ምርምር ካገኙ በአንድ ምርምር ብቻ ብዙ ገንዘብ ያገኛሉ ማለት ነው። እና በዛ ምክንያት ሳይንቲስትን ይመኙታል አብዛኛው ሰዎች ማለት ነው። ሳይንቲስት ደግሞ ሀሪፍ የሚባል ስራ ነው። ሲቀጥል ደግሞ ከሳይንቲስት በኋላ የሚመኙት ስራ ምንድነው? ኢንጂነሪንግ ነው። ኢንጂነሪንግ ደግሞ እንደዚሁ በአንድ ህንፃ ብቻ አንድ ቤት ስትገነባ ብዙ ገንዘብ ነው የሚገባልህ በዛ ሰዓት የደሞዙ ሀሪፍ ስለሆነ እንዲሁም ደግሞ ስራው። አድካሚ ቢሆንም ያው ደስታን እንዲሁም ደግሞ ከሰው ዘንድ እንድትከበር የሆነ ቅጽል ስም ይሰማሃል። ለምሳሌ ኢንጂነሪንግ ተብሎ ያው ቅጽል ስም ለምሳሌ አህመድ ከሆነ ስምህ ኢንጂነር አህመድ፤ ወይም ደግሞ ኢንጂነር ሙሀመድ፤ ኢንጂነር አብደላህ፤ ኢንጂነር አማኑኤል፤ ኢንጂነር ማቲያስ፤ እየተባልክ እንድትጠራ ያደርጋል ማለት ነው። ክብርህን ክብር ያጎናጽፋል ማለት ነው። ይሄ የኢንጂነሪንግ ስራ ዶክተርም ደግሞ እንደዛው ነው የዶክተር አህመድ ዶክተር ሙሀመድ እንድትባል ያደርግሃል እና። ክብር የሚያላብስ ስራ ሰዎች በአብዛኛው ይመኛሉ እንዲሁም ደግሞ ገንዘብ የሚገኝበት የሆነ የተሻለ ኑሮ። የሚያስኖር የሆነ ስራ አብዛኛው ሰው። ይፈልጋልና አብዛኛው ማህበረሰብ የሚመኘው እኔንም ጨምሮ እንደዚህ አይነት ስራ ነው ብል ማጋነን አይሆንብንም ማለት ነው። እና ያው እነዚህን ስራዎች ለማግኘት ምን ማድረግ አለብን ለመስፈርቱ ምንድነው? ስንል ጠንክሮ መማር ነው። ጠንክሮ ማንበብ ዶክተር ከሆነ የዶክተር ነክ የሆኑት። ትምህርቶችን እንዲሁም ደግሞ መጽሐፎችን ማንበብ እንዲሁም ደግሞ ዶክተሮች የሚያደርጉትን ነገር እያስተዋሉ ማየት ከእነሱ ልምድ መውሰድ እና እነሱን ደግሞ አንዳንድ ጥያቄዎችን መጠየቅ መጽሐፎችን ማንበብ የተለያዩ መተገበሪያዎችን ማንበብ እንደዚህ እያደረግንን ወይ ያው እኛ ብዙ ነገር ስራ ልናገኝ የምንችለው ዶክተር። ልንሆን የምንችለው ማለት ነው። አመሰግናለሁ።

የጫማህ ቁጥር ስንት ነው የኔ የጫማ ቁጥር አርባ ቁጥር እለብሳለሁ ነጠላ ጫማና እና ሽፍን ጫማ አለኝ እና ነጠላ ጫማው የምለብሰው ሰላሳ ዘጠኝ ቁጥር ነው ሽፍን ጫማ ግን አርባ ቁጥር ነው የምለብሰው ያ የሚሆንበት ምክንያት ምንድነው ያው ሽፍን ጫማ ሲሰራ ከፋብሪካ ሲሰራ ትንሽ ጠበብ ብሎ ስለሚሰራ ሰላሳ ዘጠኝ ቁጥር በምለብስት ሰዓት ያው ሊጠበኝ ይችላል ማለት ነው ሽፍን አስረዝሜ እንዲሁም አርባ ቁጥር በማደርገው ሰዓት ግን ያው እንደልቤ እለብሰዋለሁ እንደልቤ ደግሞ አወልቀዋለሁ በዛ ምክንያት ያው አርባ ቁጥር ሽፍን ጫማየ አርባ ቁጥር ነው ነጠላ ጫማዬ ደግሞ ያው ሰላሳ ዘጠኝ ቁጥር ሰላሳ ዘጠኝ ቁጥር ነው ያም የሆነበት ምንድነው ያው ነጠላ ጫማ ያው በተፈጥሮ እየተለጠጠ ነው የሚመጣ ያው ችግ የለውም ነጠላ ጫማ ስፈልግ አወልቀዋለሁ ስፈልግ እለብሰዋለሁ ያለምንም ጭንቀት ጠባብ ቢሆን ራሱ ያን ያህል የሚያስቸግረኝ አይመስለኝም ማለት ነው ነጠላ ጫማ እና ሽፍን ጫማ እና ነጠላ ጫማ ቁጥር ይለያያል አንዳንድ ሰዎች እድሜያቸው አስራ ሃያ አስራ አምስት አመት ወይ እስከ አስራ ስምንት አመት ሃያ አመት ሆኖ ያው የሚለብሱት የጫማ ቁጥር ትንሽ ሊሆን ይችላል እግራቸው ትንሽ ስለሆነ ማለት ነው ያ የሚሆነው ምንድነው ያው ያልተመጣጠነ የጫማ እግር ያልተመጣጠነ እግርና የሰውነት አካል ሲኖራቸው ነው ማለት ነው ሲቀጥል ደግሞ ምንድነው አንዳንድ ሰዎች እድሜያቸው ትንሽ ሆኖ አስራ አምስት አመት ወይም ደግሞ አስራ ሁለት አስራ ሶስት አመት ሆኖ እግራቸው ትልቅ የሆነ ሰዎች አሉ እና እነዛ ሰዎች ምንድነው አብዛኛው ጊዜ ያው ያለ እድሜያቸው ያደጉ ናቸው ማለት ነው እና የጫማ ቁጥራቸው ምናልባት አርባ ሶስት ሊሆን ይችላል አርባ ቁጥር ሊሆን ይችላል እንዲሁም ደግሞ አርባ አራት አርባ አምስት የሚለብስ ህፃን ልጅ ይኖራል ማለት ነው እድሜው ገና ከአሥራ አምስት አመት በታች ሆኖ ማለት ነው አድጎ እና ያው ብዙ ልጆች የሚለብሱት የተለያየ የሆነ የጫማ አይነት ነው የጫማ ቁጥር አይነት ነው ማለት ነው እኔ የምለብሰው የጫማ ቁጥር በብዛት አርባ ቁጥር ነው የምለብስ ማለት ነው ሽፍን ከሆነ ነጠላ ከሆነ ደግሞ ሰላሳ ዘጠኝ ቁጥር ነው የምለብስ ትላልቆች ሰዎች ምን አይነት የጫማ ቁጥር ነው ስንት የጫማ ቁጥር ነው የሚለብሱ ስንት ነው ስንል አርባ ወይም ደግሞ ከአርባ በላይ ነው ሊሆን የሚችል ማለት ነው ትላልቅ አባቶቻችን የሚለብሱት ማለት ነው እናቶቻችን ደግሞ የሚለብሱት ከአርባ በታች ነው በብዛት ምክንያቱም ሴት ስለሆኑ ሴቶች ደግሞ አብዛኛዎች የእድሜ እንዲሁም ደግሞ የጫማ አንድ አይነት ነው አንድ አይነት አይደለም እና እድሜያቸው በጨመረ ቁጥር ያው እግራቸው እያደገ አይመጣም እና በዛ ምክንያት ያው ሴቶች በብዛት ሰላሳ ዘጠኝ ወይም ደግሞ እንደ ልጆች ሰላሳ አምስትየእግራቸውደዛ ነው የሚለብሱ ማለት ነው ሴት ልጆች ወንዶች ግን ያው እግራቸው እያደገ ሲመጣ ስለሚመጣ ያው ከሰላሳ በላይ ይለብሳሉ አርባ እንዲሁም ደግሞ አርባ አንድ አርባ ሁለት እስከ አርባሰባት ያለ የሚለብስ አውቃለሁ እኔ ሃምሳም ደግሞ የሚለብስ ሰው አውቃለሁ አንድ በጣም ረጅም የሆነ ልጅ አለ የ የክላሴ የልጅ አጎት የሆነ አለ እሱ የሚለብሰው ምንድነው ሃምሳ ቁጥር ይለብሳል ማለት ነው እግሩ በጣም ረጅም ስለሆነ እና እንደዚህ አይነት ሰዎች አሉ የተለያዩ ሰዎች የተለያዩ የሆነ ጫማ ይለብሳሉ የጫማ ቁጥር አላቸው ህፃኖች በብዛት ሰላሳ ቁጥር ሃያ ቁጥር እንዲሁም ደግሞ እስከ በዛ ከተባለ እስከ ሰላሳ አምስት ቁጥር ይለብሳሉ ማለት ነው ህፃናት ልጆች ትላልቅ ልጆች ግን በብዛት የሚለብሱት ያው ከአርባ በላይ የሆነ የጫማ ቁጥር ነው ያላቸው እና ሽፍንም ቢሆን ነጠላ ቢሆን የሚለብሱት በዛ በዛ አይነት ነገር ነው እና በዛ አይነት የጫማ ቁጥር ነው የሚለብሱት አመሰግናለሁ እኔ ያለኝ ስለ ጫማ ቁጥር ይሄ ነው የጫማ ቁጥር ሽፍን ሲሆንና ነጠላ ሲሆን ይለያያል? ብለን በምንጠይቅ ሰዓት አዎ በደንብ ነው የሚለያይ ሽፍን ከሆነ ያው አንድ ሰው ለምሳሌ ሰላሳ ዘጠኝ የሚለብስ ከሆነ ሽፍን ሲለብስ ምንድነው ማድረግ ያለበት አርባ ቁጥር ማድረግ አለበት ያ ካልሆነ ሰላሳ ዘጠኝ ነው የእግሬ መጠን ብሎ በሚያስገባ ሰዓት አንዳንድ ትንሽ ቦታዎች ይዘጋሉ እና ያው ሊጠብው ይችላል ማለት ነው እና አንድ ቁጥር ሰፋ አድርጎ መግዛት አለበት ማለት ነው ያ ጫማው እንዲገባለት ማለት ነው ነጠላ ጫማ ሲሆን ግን ችግር የለውም ሰላሳ ዘጠኝ ቢያደርገውም አርባም ቢያደርገውም ያው ቢጨምርበትም ችግር የለውም ግን ሽፍን ጫማ ሲሆን ግን ግዴታ ምን ማድረግ አለብን ግዴታ ማስረዘም አለብን ጫመውን ማለት ነው ያው እንደ ልባችን እንደ እንድናወልቀው እንደ እንደ ልባችን እንድንለብሰው ያስችለናልና ያው አርባ አንድ አርባ ብናደርገው የጫማችን ቁጥር የተሻለ ነው ብዬ አምናለሁ እኔ ያለኝ አስተያየት ይሄ ነው አመሰግናለሁ

አይስክሬም ትወዳለህ አይስክሬም በጣም ነው የምወደው ልጅ እያለው አንስቶ እስካሁን ድረስ አይስክሬምን እወዳለሁ አይስክሬምን የማይወድ ሰው የለም። አይስክሬም ምንድነው? ጣፋጭ ነው ወይስ ሆድ ነው የሚያሞላ ለምግብነት ነው የሚያገለግል ስንል። አይስክሬም በብዛት ከምግብ በኋላ የምንጠቀመው የሆነ አንድ አንዳንዴ ደግሞ ይኸው መክሰስ ላይ የምንጠቀመው የሆነ ምግብ ነው። አይስክሬም ምላይ ምላይ ነው የሚሆን እንደ አብዛኛው እንደ ድራቢ ነገር ነው የምናደርገው ማለት ነው። አይስክሬምን ለምሳሌ ኬክ በምንሰራ ሰዓት ኬክ ላይ እናደርገዋለን ዳቦ በምንገግር ሰዓት ደግሞ ዳቦ ላይ እናደርገዋለን ማለት ነው። አይስክሬሙን እና አይስክሬም ሀሪፍ የሆነ ጣዕም አለው አይስክሬም በተለይ ለህፃን ልጆች ይመከራል። አይስክሬም ህፃን ልጆች ከቀመሱ ወይ ወተትን ይረሳሉ ይባላል እና። አይስክሬም ለእነሱ ትልቅ የሆነ ጠቀሜታ አለው። በጣም ነው የሚወድ የሚያለቅስህን ህፃን አይስክሬም ከሰጠኸው ዝም ይላል ይባላል እና አይስክሬም ደግሞ አንዴ ከቀመሱ ያወጡትን መልሰው አይቀምሱም የሚባል ነገር አለ። ወተት ላይጠጡ ይችላሉ እና ያው አንዳንዴ ደግሞ አይስክሬምን ይኸው ልንከለከላቸው ይገባል። ከምግብነት ለምግብነት ብቻ ልናደርገው አይገባም ማለት ነው። ጥሩ ጥሩ የሚባል ምግብ እየሰጠነ እንደ ተጨማሪ አይስክሬም ደግሞ ልንሰጣቸው ይገባልና ይኸው መጠንቀቅ አለብን ለማለት ነው ያለኝ ሀሳብ ማለት ነው። አይስክሬም ትላልቆች ይበላሉ አዎ ይበላሉ በተለይ ሴቶች አይስክሬም በጣም ነው የሚወዱት። አይስክሬም ሴቶች ይገዙና ያው ብዙ አይስክሬም ገዝተው እየተናፈሱ ወክ እያደረጉ እንዲሁም ደግሞ ከፍቅረኛቸው ጋር በተለይ አንድ ላይ አይስክሬም ገዝተው የበሉ ጊዜያቸውን ያሳልፋሉ ማለት ነው። እና አይስክሬም የደስታ ምንጭ ነው ሲከፋነህ ስናዝን ምንድነው ማድረግ ያለብንና አይስክሬምን መጠቀም አለብንና አይስክሬም መብላት አለብን የዛን ጊዜ ደስታችን ይመለስልናል ብዬ አስባለሁ ማለት ነው። እንደኔ ማለት ነው ሲቀጥል ደግሞ ያው ትላልቆችስ ከትላልቆች ውስጥ ማን አለ? አንደኛ ሴቶች ብለናል ሲቀጥል ደግሞ ወጣቶች ወጣቶች በብዛት አንዳንድ ቤት ስራ የሌላቸው ወጣቶች የአይስክሬም በመብላት ጊዜያቸውን ያሳልፋሉ ማለት ነው። ጊዜ ማሳለፊያ አድርገው አይስክሬምን ይጠቀሙበታል። እንዲሁም ደግሞ ያው ከጊዜ ማሳለፊያ ውጪ ደግሞ ለንግድ ደግሞ የሚያደርጉት ብዙ ሰዎች አሉ። ብዙ ወጣቶች ብዙ ወጣቶች ያው ሙቀት በሚሆን ሰዓት ቀዝቃዛ የሆነውን አይስክሪም ይሸጣሉ ለሰዎች ለህፃናት ለወጣት ለሴት ለሽማግሌ ያን አይስክሪም ቀዝቃዛውን አይስክሪም እየወጡ ይሸጣሉ። ማለት ነው እና በዛ ምክንያት የው አይስ ክሬም ብዙ የሆነ ጥቅም አለው ብዬ አስባለሁ ማለት ነው። እና አይስክሪም ደግሞ ያው ያልበላችሁ ሰዎች ብትሞክሩት ደስ የሚል የሆነ ጥፍጥና ነው ያለው ብትሞክሩ እላለህ ማለት ነው። አይስክሪም በብዛት ያው የት ላይ የት ቦታ ነው የምንጠቀመው አይስክሬም የት ጋር ነው የሚያስፈልገው ምን ምን ቦታ ላይ ነው መቼ ነው የሚያስፈልገው የሚለውን ነገር እስቲ ትንሽ ልበል መቼ ነው የሚያስፈልገው? ስንል በል ደስ

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ እኔ የተለያዩ ስራዎችን በአንድ ጊዜ ለማስተናገድ እሞክራለሁ እንዲሁም ደግሞ የሚያስተናግዱንም ሰዎችን አውቃለሁ ማለት ነው እንደዛ የሚሆንበት ምክንያት ምንድነው በአንድ ጊዜ ብዙ ስራ እንዴት ልናስተናግድ እንችላለን በምንል ሰዓት ብዙ ስራ ልናስተናግድ የምንችለው በአንድ ጊዜ የተለያዩ የሆኑ ስራዎች ሲኖሩን ነው ለምሳሌ ሱቅ እየሸጥነ ለምሳሌ ሱቅ እየሸጥነ ቡና ምናምን እየሸጥን አንዳንድ የኤሌክትሮኒክስ እቃዎች ደግሞ በዛው ልክ የምንሸጥ ከሆነ ማለት ነው በዚህ ሰዓት ነው የተለያዩ የሆኑ ስራዎችን የምናስተናግደው ማለት ነው እና እንዲሁም ደግሞ የተለያዩ ስራዎችን የሚያስተናግዱ ሰዎች አሪፍ የሆነ የጭንቅላት እንትን አላቸው አቅም አላቸው ጀግና ናቸው እንዲሁም ደግሞ ጎበዝ ናቸው የተለያዩ ችግሮችን መፍታት ይችላሉ በተለያየ ሁኔታ መስራት ይችላሉ እና ችግሮችን በዚህ መልኩ ያስተናግዳሉ ማለት ነው ሌላው ደግሞ አንዳንድ ጊዜ አይታችሁ ከሆነ ምን ሊገጥመን ይችላል ስራ በምንሰራበት ሰዓት ጥሩ የሆነ አዎንታዊ የሆነ ምላሽ ይገጥመናል እንዲሁም ደግሞ አሉታዊ የሆነ ምላሽ ይገጥመናል እና ይሄን ጊዜ በዚህ ሰዓት እኛ ምንድነው ማድረግ ያለብን ስርዓታችን ጠብቀን ስራችን ላይ አተኩረን መስራት ይኖርብናል ማለት ነው እናም ደግሞ አንዳንድ አንዳንድ ሰው አይታችሁ ከሆነ ብዙ አይነት የሆኑ ምላሾችን ያገኛል ብዙ አይነት የስራ መስተናግዶችን ያስተናግዳል ያም የሚሆንበት ምንድነው ከባድ ስራ የሚሰራ ከሆነ ከባድ ስራ ስል ምን ማለት ነው ነጋዴ ከሆነ ለምሳሌ ልብስ ሊሸጥ ይችላል ጫማ ሊሸጥ ይችላል እንዲሁም ደግሞ ካልስ ቦክሰር እንደዚህ አይነት ነገራቶችን በርድ ልብስ ሊሸጥ ይችላል እና እንደዚህ አይነት ነገራቶችን በሚሸጥ ሰዓት ብዙ አይነት ጥሪዎች ይደወሉለታል እነዛን ጥሪዎች አንዱ ምን ይላል ልብስ እፈልጋለሁ ይላል አንዱ ደግሞ ጃኬት እፈልጋለሁ ይላል አንዱ ሱሪ እፈልጋለሁ አንዱ ደግሞ እንደዚሁ ብርድ ልብስ እፈልጋለሁ ይላል እና እነዚህን ሁሉ ነገራቶች እንዴት ነው የሚያስተናግደው ካልን ለእያንዳንዱ ያው ቶሎ የሆነ ፈጣን የሆነ ምላሽ በመስጠት ለምሳሌ ልብስ የሚፈልገውን ሰው ስንት ልብስ ነው የምትፈልግ ይለዋል እንደዚህ እንደዚህ ነው አይ እሺ እልክልሃለሁ ዝግት ያደርጋል ማለት ነው እንዲሁም ደግሞ ሲቀጥል ደግሞ ያው ብርድ ልብስ የሚሸጠውን ሰው የሚገዛውን ሰው ደግሞ ያስተናግደውና ምን ይለዋል ብርድ ልብስ ትፈልጋለህ ምን ያህል ብርድ ልብስ ትፈልጋለህ አይ ይሄን ያህል ነው የምፈልግ ይላል ከዛ በኋላ ቶሎ ዝግት እና በፍጥነት በመዝጋት የማይረቡ ወሬዎችን በመተው በፍጥነት በማውራት እንደዚህ አድርጎ ያው ስራውን ይሰራል ማለት ነው እንዲሁም ደግሞ እንዴት በአንድ መልኩ ሊያስተናግድ ይችላል ካልነ በአንድ ጊዜ እንዴት ሊያስተናግድ ይችላል ካልነ ወኪሎችን ወይም ደግሞ ሰራተኞችን ከእሱ ስር የሚሰሩ ሰራተኞችን በመቅጠር ብዙ ሰራተኞችን በመቅጠር ብዙ ስራዎችን በአንዴ ብቻ ሊያስተናግድ ይችላልና ይኸው በመተባበር በመተጋገዝ ብዙ ስራዎችን በአንድ ጊዜ በአንድ ወቅት ማስተናገድ ይቻላል ብዬ አስባለሁ ማለት ነው እና በዚህ መልኩ ነው እኔ ራሱ የማስተናግድ እኔ አሁን ከእኔ በኋላ ስንት ስንት ባልደረቦች አሉ ብለን በምንጠይቅ ሰዓት ብዙ ባልደረቦች አሉኝ ከእኔ በኋላ ማለት ነው እነሱ ባልደረቦቼ ምንድነው የሚያደርጉ እኔ የምሰራውን ስራ እኩል ከእኔ እኔን በማገዝ ይሰራሉ ማለት ነው ለኔ የሚደወል ስሪ ለኔ የሚደወል የስልክ ጥሪ እኔ ስራ ከበዛብኝ ወደ እነሱ በቀጥታ አስተላልፈዋለሁ ከእነሱ ጋር ያወራል ማለት ነው እና የእነሱ የሚፈልገውን ነገር ያው ይሰጡታል ማለት ነው እና በዚህ መልኩ ያው እኛም ራሱ እንደ ማህበረሰብ ማድረግ ያለብንና መጠንቀቅ ያለብን አንድን ስራ በምንሰራ ሰዓት ያው ከሌላ ስራ ጋር እንዳይደባለቅ ለምሳሌ የሆነ እኛ አንድ ሰው ለምሳሌ የቲቪ ዋጋ ቲቪ እየሸጥን ከሆነ የቴሌቪዥን ዋጋ ወይም የቲቪ ዋጋ ቢጠይቀን የብርድ ልብስ ዋጋ እንዳንነግረው ነው ማለት ነው ዋጋ እንዳናቀላቅል በመፍራት ምንድነው ማድረግ ያለብን ባልደረባ መቅጠር ያስፈልገናል ባልደረቦቻችን ብዙውን የስራን ክፍሎችን የሆኜ የሸፈኑልናል የስራ ባልደረባ ከእኛ ስር የሚሰሩ የስራ ባልደረባዎችን ማስገባት መቅጠር ያስፈልጋል ብዬ ያው እንደ ምክር ለመናገር እወዳለሁ እና ያው በዚህ መልኩ ብናደርገው የተሻለ ነው ያው ሌላው ሲቀጥል ያው ብዙ ነገራቶች ይቀራሉ ለማለት ነው አመሰግናለሁ

ውሃ ማምጣት ታውቃለህ ውሃ ማምጣት ማለት በብዙ አይነት እቃዎች ማም አመጣለሁ ለምሳሌ ውሃ በሚጠፋበት ሰዓት ቤታችን ውስጥ ውሃ በሌለበት ሰዓት መንግስት ቧንቧ ዉሃ ሰዓት በማይለቅበት ሰዓት ወደተለያዩ ተራራዎች በመሄድ የውሃን በእቃ አድርጌ ወይም ደግሞ ጀሪካ በሚባለው እቃ በዛ ተሸክሜ አመጣለሁ ሁለት ሊትር እስከ ሃያ ሊትር የሚይዝ የውሃ እቃ አለኝና በዛ ተራራ በመሄድ ወይም ደግሞ ምንጭ ውሃን በማውጣት ውሃ ይዤ እመጣለሁ ማለት ነው። አንዳንድ ጊዜ ደግሞ የዝናብ ውሃን እንጠቀማለን። እንዲሁም ደግሞ የጎርፍ ውሃን ተሰዳጅ የሚሰደዱ ውሃን በሸለቆ ውስጥ ያሉ ውሃዎችን በተለያየ ቦታ የሚገኙ ውሃዎችን የወንዝ ውሃ ሊሆን ይችላል የባህር ሊሆን ውሃ ሊሆን ይችላል። የተለያዩ ቦታ የውሃ መገኛዎችን ወደዛ በመህድ በጀሪካን ወይም ደግሞ በሌላ እቃ ውሃ ይዘን ወደ ቤታችን እንመጣለን ማለት ነው። ውሃ ለምን ያገለግላል? ካለነ መጀመሪያ እንደ መጀመሪያነት እንደ ቀዳማዊነት የምንጠቀምበት ውሃን ለመጠጥነት ነው ለምግብነት ያገለግላል ውሃ። ሲቀጥል ደግሞ ውሃ ለምን ያገለግናል ለምግብ መስሪያ ያገለግላል። እንዲሁም ደግሞ ውሃ ለተለያዩ ነገራቶች ለሰብል ለእርሻ ለገበሬዎች ያው ሰብል ከመሬት እንዲበቅል የተለያዩ እጽዋቶች እንዲበቅሉ ይረዳል ማለት ነው። ውሃ ሲኖር ነው ብዙ ነገራቶች የሚደረጉ። እንዲሁም ደግሞ ቤቶችን ለመስራት ቤቶችን ለመገንባት መንገዶችን ለመገንባት እንዲሁም ደግሞ የተለያዩ እቃዎችን ለማጥብ የተለያዩ የሆኑ መብራቶችን መብራት የሚሰራው ሲጀመር ውሃ ሲኖር ነው። ውሃው ነው ወደ መብራትነት ወደ ኤሌክትሪክ ወደ ኤሌክትሪሲቲ የሚቀየር ውሃ ሆኖና ውሃ ያስፈልጋል ለማለት ነው። ውሃ ለሁሉም ነገር ወሳኝ ነው። ውሃ ከሌለ ህይወት አይኖርም። ያለ ውሃ ህይወት የለም ይባላል። አለማችን ላይ እራሱ ሰባ ፐርሰንት የሚሆነው በውሃ ነው የተሸፈነ። ሰላሳ ፐርሰንቱ ነው በምድር እና ውሃ በብዛት አለ ማለት ነው። አለም ውስጥ ውሃ ሁሉን ነገር የፈጠረ ነው። ከውሃ ነው ሁሉ ነገር የተፈጠረ ጌታችንም እንዳለነ ከውሃ ነው ሁሉን ነገር የፈጠርኩት ብሏልና። ውሃ ደስ የሚል ባህሪ ነው ያለው። ውሃ ለሁሉ ነገር ይጠቅማል ማለት ነው። ውሃ ከሌለ ህይወት አይቀጥልምና የውሃ ጥቅም ብዙ ነው። በቀላሉ መናገር አያስፈልግም ማለት ነው። ብዙ የሆነ ጠቀሜታ አለው። ለምሳሌ ቤታችንን ለመስራት ስንፈልግ ውሃ ያስፈልገናል እንደውም ደግሞ ቀለም ልንቀባ ስንፈልግ። ቀለሙ የሚሰራው ራሱ ከውሃ ነው በጥበጥን የምንቀበው በውሃ ነው ማለት ነው። እቃ ለማጥብ ስንፈልግ በውሃ ነው እኛ ራሱ ንጽህናችን ለመጠበቅ ስንፈልግ በውሃ ነው። ውሃ በመጠጣት ነው። እንዲሁም ደግሞ ህፃናቶች የሚጠጡ የህፃናቶች እድገት ወተተ ራሱ ውሃን በውስጡ ይዟልና ውሃ ከሁሉ ነገር የተሰራ የመሰሪያ ዋና መሰረቱ ውሃ ነው። ውሃ ካላለ ምንም ነገር ሊሰራ አይችልም ምንም ነገር ዘላቂነት ሊኖረው አይችልም። እንስሳቶች ሰዎች እንዲሁም ደግሞ አለም ላይ የምናየው የትኛውም ተፈጥሮ ይነግር እጽዋቶች ያለ ውሃ መቀጠል አይችሉም ማለት ነው። ውሃ ከሌለ ህይወት አይቀጥልም የሚለው ምንነት ይገልጸዋል ማለት ነው የሚለው የሚለው መግለጫ የሚገልጸው ይመስለኛል። እና ያው ውሃ ማንኛውንም ኤሌክትሪሲቲ ያገናኝልናል የመብራት ሊሆን ይችላል የውሃ እንዲሁም ደግሞ የተለያዩ የሆኑ አለም አቀፍ ነገራቶች የሚገናኙት በኤሌክትሪሲቲ ነው። እና ኤሌክትሪሲቲ የሚገኘው ደግሞ ውሃ ሲኖር ነው ውሃ ከሌለ ኤሌክትሪሲቲ አይኖርም እና ውሃ ወሳኝ ነው ለማለት ነው። ውሃ ማስቀመጥ አለብን ነው ውሃን ማስቀመጥ ምንድነው? የሚጠቅመን ነው ካልነህ ውሃን ማስቀመጥ ያው ለብዙ ነገራት ይጠቅመናል ማለት ነው። አሁን ያስቀመጥነው ውሃ ኋላ ቢቸግረነ ልናገኘው አንችልም አሁን ካላስቀመጥነው ኋላ ማግኘት አንችልምና። ውሃን ከየት ከየት ቦታ እናገኛለን ከሰማይ ከዝናብ ልናገኝ እንችላለን። እንዲሁም ደግሞ ያው ከውቅያኖስ ልናገኝ እንችላለን እንዲሁም ደግሞ በረዶማ ቦታዎች ፀሀይ በሚመታቸው ሰዓት ወደ ውሃ በሚቀየሩ ሰዓት የዛን ጊዜ ውሃ ልናገኝ እንችላለን ማለት ነው። እና ውሃን ከብዙ አይነት ቦታዎች ልናገኝ እንችላለን። እንዲሁም ደግሞ ውሃን በመቆፈር ከመሬት ከሰማይ እንዳለው ማለት ነው። ውሃን በመቆፈር ውሃ ልናገኝ እንችላለን ምንጭ እንለዋለን ማለት ነው። እና ንጹህ ውሃ ለመጠጥነት የሚያገለግል ውሃ ከመሬት ውስጥ ማውጣት እንችላለን ለማለት ነው። አመሰግናለሁ

ልደትህን እንዴት ታከብራለህ? ልደቴን የማከብረው በብዛት በኬክ ሊሆን ይችላል። በዳቦ በሳሙቡሳ እንዲሁም ደግሞ የተለያዩ ፊኛዎችን በማምጣት። ፎቶዎችን በመነሳት አዲስ ልብሶችን እየለበስኩኝ እንዲሁም ደግሞ ጓደኞቼን በመጥራት የተለያዩ የቤተሰብ አባሉን በመጥራት ልደቴን አከብረዋለሁ ማለት ነው። ድሮ ነበር እንደዚህ የማደርግ ልጅ እያለሁ በዛ መልኩ አከብራለሁ አሁን ላይ ግን ልደቴ መቼ እንደሆነ ሁላ ራሱ አላውቅም። ልደት እንዴት ልደት እንዴት ይከበራል እንዴት ማህበረሰቡ? ማንኛውም ሰው እንዴት ልደቱን ያከብራል ብለን በምንጠይቅ ሰዓት በብዛት ልደቱን የሚያከብር ሰው ያው በቤተሰቡ የተወደደ የሆነ ሰው ነው። እነሱ ነው ልደቱን እያስታወሱ ሊያከብሩለት የሚችሉ ማለት ነው። የተወለደበትን ቀን ካወቀ በዛ ቀን እሱ ደስተኛ ይሆናል። እኔ የተወለድኩ ዛሬ እኮ የተወለድኩበት ቀን ነው ለኔ ልዩ የሆነ ቀን ነው እያለ ራሱን ይነግራል ማለት ነው። ራሱን በራስ መተማመን ይኖረዋል ማለት ነው። እና ማነው ልደታችንን ማነው ሊያከብርልን የሚችል ብለን በምንጠይቅ ሰዓት? ልደትን ሊያከብርልን የሚችል ሌላ ሰው ነው ጓደኛ እንዲሁም ደግሞ እናትና አባት ሊሆን ይችላሉ። ያገባነ ከሆነ ደግሞ ሚስቶቻችን ወይም ደግሞ ባሎቻችን ያከብሩልናል ልደቶቻችን ማለት ነው። እኛ ራሱ ረስተነው ልደቶች ቤተሰቦቻችን ያከብሩልናል። ሰርፕራይዝ ሊያደርጉልን ይችላል ማለት ነው። በኬክ በሻማ እንዲሁም ደግሞ ተሰብስቦ ቤት ስንገባ ያው ልደታችንን ሰርፕራይዝ ሊያደርጉልን ይችላል እና ያው አይታወቅም ለማለት ነው። እኛ ራሱ አስታውሰነው ልዴቴ እኮ ነው ዛሬ አክብሩልኝ ማለት አይቻልም ይሄ እንደ ባህል ነገር ተይዞ ማለት ነው። ሊያከብርልነ የሚችል ሰርፕራይዝ የሚያደርግልን ቤተሰቦቻችን ናቸው። ሰርፕራይዝ የሚያደርጉን እና ልደትን በዚህ መልኩ ያው እናከብራለን። ልደትን ለማክበር ምን ያህል ሰው ያስፈልጋል? ብለን በምንጠይቅ ሰዓት አብዛኛው ያው አሪፍ ልደት ጥሩ ልደት የሚባለው ብዙ ሰዎች ሲኖሩ ነው። ብዙ ሰዎች ልደታቸውን በአንድ ላይ በጀማ ሆኖ ወይም በብዛት ሆኖ ሲያከብሩት ልደት ልደትን ይመስላል። ማለት ነው ለየብቻ የሚከበር ልደት ግን አንድ ሁለት ሰዎች ሁነው ሻማ አብርቶ የሚያከብሩ ልደት ግን ያን ያህል አሪፍ የሆነ ድባብ የለውም ማለት ነው። የፈለገ እቃ ቢኖረው የፈለገ ቁሳቁስ ቢሟላ ያው ሰው ከሌለው። ጥቅም ያለውም ማለት ነው ደስታን አይሰጥም እና እንደው እንደዛ ከሚሆን ትንሽዬ በዳቦ ነገር በትንሽዬ ኬክ በትንሽዬ ዋጋ የምታወጣ ኬክ ብዛት ያለው ሰው ቢታደም ትልቅ የሆነ ደስታን ይሰጣል ብዬ አስባለሁ ማለት ነው። ለባለ ልደቱም ሊሆናል እንዲሁም ደግሞ ለሰዎች ለቀኑም እንዲሁ የተለየ ክብር ለመስጠት ብዙ የሆነ ሰው ቢታደም ያው ጥሩ ይመስለኛል። እና ልደትን ስታከብሩ ያው ከብዙ ሰዎች ጋር ብዙ ገንዘብ መኖሩን አትዩ ግን ወይም ደግሞ ብዙ ብዙ ቁሳቁስ ብዙ የሚበላ ነገር መኖሩን አትዩ እንዲሁም ደግሞ ሰፊ አዳራሽ ሰፊ ቦታ መኖሩን አትዩ ማየት ያለባችሁ ምን ያህል ሰው መጣ ምን ያህል ሰው ልደቴን የታደመ የሚለውን ነገር ማወቅ አለብን። ማየት አለብን ማለት ነው። ከልደታችን እንዲታደሙ የምንፈልጋቸው ምን አይነት ምን አይነት ሰዎች ናቸው ብለን በምንጠይቅበት ሰዓት? በብዛት እናት እና አባቶቻችን እንዲሁም ደግሞ የቤተሰብ አባላት ከልደታችን ቢገኙ ደስ ይለናል። ስንጠራም ራሱ ያው ከልደታችን። የሚመጣ ሰው ያው የቤተሰብ አባል። ሰው ቢሆን እንዲሁም ደግሞ ያው ቅርብ ለልባችን ቅርብ የሚባል ሰው ከልደታችን ቢመጣ ያው ለኛ ያን ቀን የተሻለ የተለየ ቀን ያደርገዋል ማለት ነው። እና የምንወደው ሰው የምንጓጓለት ሰው የምንሳሳለት ሰው ወደ ልደታችን መጥቶ ልደታችንን በሚያከብርበት ሰዓት ደስታን ይሰጠናል ማለት ነው። ደስ የሚል ቀን ደስ የሚል ጊዜ እንዲኖር ያደርጋል። እና ያው ልደታቸውን የሚያከብሩ ሰው በብዛት ያው ከሚወዱት ሰው ጋር ቢሆን ብለን እንመክራለን ማለት ነው። እንጂ ያው ልደት አሁን ላይ አታክብሩ በሚለው እኔ እስማማለሁ እንደ ልደት እንደ አጠቃላይ ስለጠየቃችሁኝ ነው። እንጂ እኔ እንደ ሙስሊም ያው ልደት አይከበርም። ልደት አዲስ ነገር ነው ልደት ማክበር የለብንም። እንዲሁም የነብያችንን ልደት ካላከበርነው ሰላላሁ ወአሊሁ ሰሊም የእሳቸውን ልደት ካላከበርን። እንዴት ነው የሌላ ሰው ልደት የምናከብር የምናከብር እንዲሁም ደግሞ የራሳችንን ልደት። እንዴት ነው የምናከብር? እና ያው ልደት ጥሩ አይደለም። ከዛም ላይ የሚገኙ ምግቦች ማንኛውንም ምግቦች መብላቱ ተቀበይነት የለውም በሸሪያ ማለት ነው። ለማለት እወዳለሁ። ልደታችሁን ስታከብሩ ግን አንዳንድ ክርስቲያኖች እንደሁም ከሙስሊም ወጣ ያሉ ሰዎች ልደታቸውን ግን ልደታቸውን አያከብሩም ለማለት። እወዳለሁ። እኛ ልደታችንን ማክበር የለብንም። ሙስሊሞች፣ ሙስሊሞች ጠንቃቃ መሆን አለብንን። ሃይማኖታችንን መጠበቅ አለብን በማለት ንግግሬን ልቋጨው እወዳለሁ ማለት ነው። አመሰግናለሁ።

በእጅ የሚሰራ ስራ ታደርጋለህ በእጄ ብዙ አይነት ስራዎችን እሰራለሁ። በተለይ ሸክላ መስራት እችላለሁ። ሸክላ እንደምናውቀው በእጃችን ብቻ ነው የምንሰራው ቀይ አፈር ወይም ደግሞ ሌላ አይነት አፈር እናመጣና ውሃ በማቡካት ከሚዞር ማሽን ላይ ማሽከርከር ነው ማለት ነው። እጃችንን እያስገባን ቅርጹን እናወጣለታለን እና በእጅ የሚሰራ ስራ በመጀመሪያነት የምችለው የሸክላ ስራ ነው። ሲቀጥል ደግሞ የእጅ ስራ እችላለሁ ብዬ የማስበው ኤሌክትሮኒክስ ጥገና ነው። ማንኛውም ኤሌክትሮኒክስ ሊሆን ይችላል ፍሪጅ እንዲሁም ደግሞ ቲቪ ቴሌቪዥን ለማለት ነው፤ እንዲሁም ደግሞ ሬድዮ ስልክ በተለይ ስልክ መስራት እችላለሁ። እንደዚህ አይነት የኤሌክትሮኒክስ ስራዎችን በእጆቼ እሰራለሁ ማለት ነ። ሲቀጥል ደግሞ ያው ልሰራው የምችል ስራ እንደማንኛውም ዜጋ እንደ ኢትዮጵያ ዜጋ ቤት መሰራት እችላለሁ። ቤት መሰራት የምችለው ያው የተለያዩ እንጨቶችን በማምጣት በመቆፈር መሰረት በማዘጋጀት ላይ እንዲሁም ደግሞ ያው እንዴት እንደምጨርሰው አጨራረስ ላይ በስሚንቱ በአሸዋ አብኩቼ እንዲሁም ደግሞ የተለያዩ ብሉኬቶችን ጨምሬ ደርድሬ ከዛ ገርፌ የምሰራው ነገር ማለት ነው እሱንሁላ የቤት ስራ እችላለሁ። እንዲሁም የእጅ ስራ ስንል ምን ማለታችን ነው? ያው የጭንቅላት ስራ ያልሆኑ ማለት ነው። የእጅ ስራ ማለት የጭንቅላት ስራ ያልሆኑ፣ እውቀትን የማይጠይቁ ስራዎች ሁሉ የእጅ የእውቀት ስራ እንላቸዋለን ማለት ነው። እውቀትን የማይጠይቁ ስራዎች የእጅ ስራ እንላቸዋለን እና ሁለት የተለያዩ ነገራቶች ናቸው። የእጅ ስራና የእውቀት ስራ ሁለቱም የተለያዩ ስራዎች ናቸው የእጅ ስራ የምንለው ማንኛውም ሰው ሊሰራው የሚችል በቀላሉ ሊለምደው የሚችል ስራ ነው። የእጅ ስራ የምንለው ማለት ነው የእውቀት ስራ የምንለው ግን ማዳበር ያስፈልጋል ያን እውቀት የተምረን እንዲሁም ደግሞ አውቀን ማዳበር ያስፈልገናል። ማለት ነው እና የእውቀት ስራ ይለያል ከእጅ ስራ ለማለት ነው። የእጅ ስራ ማንኛውም ሰው ይሰራዋል። ብር ያለውም፣ ብር የሌለውም፣ ትልቁም፣ ህፃኑም፣ ሴቱም፣ ወንዱም የእጅ ስራ መሰራት ይችላል ማለት ነው። ቁጭ ብሎ አይቶ ተመልክቶ በቀላሉ በአንድ በሁለት ቀን ውስጥ ያን ስራ ማካበት ያን ችሎታ ማካበት ይችላል። የሙያ ስራ በምንል ሰዓት ለምሳሌ ዶክተርን እንውሰድ ወይም ደግሞ መኪናን መስራት እንውሰድ፣ መኪና መጠገንን እንውሰድ፣ ኢንጂነሪንግን፣ ማስተማር እንደዚህ አይነት ስራዎች ሙያ የሚፈልጉ ስራዎችን ያው በእጃችን እንሰራለን ብለን ብንነሳ ያው ብዙ ነገር እናበላሻለን። እና እነዚህን ስራዎች ለመስራት የሚያስፈልጉ ብዙ ነገራቶች አሉ። ትምህርት ያስፈልጋል፤ ከአንደኛ እስከ አስራ ሁለተኛ ክፍል መማር ያስፈልጋል እንዲሁም ደግሞ የተረጋገጠ የሆነ ሰርተፊኬት ያስፈልጋል ማለት ነው። ዶክተር ከሆነ የዶክተሬት ሰርተፊኬት ፒኤችዲ የተረጋገጠ የሆነ ሰርተፊኬት ያስፈልገናል። የሙያ ስራ ለመስራት ማለት ነው። እንዲሁም ደግሞ እጅ ወደ ኢንጂነሪንግ ስንመጣ ኢንጂነሪንግም ደግሞ እንደዛ ለመሰራት የተረጋገጠ የሆነ ሰርተፊኬት የተረጋገጠ የሆነ የትምህርት ማስረጃ ያስፈልገናል ማለት ነው። እንዲሁም ደግሞ ከአንደኛ ክፍል አንስቶ መማራችንን እንዲሁም ስንተኛ ክፍል ላይ እንዳቋረጥነ እንዳ እንዳላቋረጥነ ያው ከአንደኛ ክፍል አንስቶ እስከ ዲግሪያችንን እስክንይዝ እስከዩኒቨርሲቲ ድረስ ተመርቀን እስክንወጣ ያለውን ጊዜ የተማርንበትን እያንዳንዱን መረጃ የወረቀት የወረቀት መረጃ ያስፈልጋል ማለት ነው። ከዛ በኋላ ነው ፒኤችዲ የሚሰጠን እንዲሁም ደግሞ ማከም የምንችል ስራውን መስራት የምንችል ከዛ በኋላ ነው እና እነዚህ ነገራቶች ያስፈልጋሉ። እንደ መስፈርት አድርገው ይወሰዳሉ። የእጅ ስራ በምንል ሰዓት ግን የእጅ ስራ ለመስራት ይኸው እንደዚህ አይነት ወረቀት ነገር አያስፈልግም። ምንድነው የሚያስፈልገነ ይኸው ቢያንስ የአንድ ወር ልምድ ያስፈልገና። ከባድ የሚባል የእጅ ስራ ለመስራት የአንድ ወር ድካም ያስፈልገናል ማለት ነው። የአንድ ወር ያየነው የአንድ ወር ልምድ ያስፈልገናል ከአንድ ወር በኋላ ነው እንደዚህ የእጅ ስራ ልንሰራ የምንችል ማለት ነው። እና የእጅ ስራ ራሱ በቀላሉ አይገኝም ለማለት ነው። ትምህርትን ባይጠይቅ ደፍተር እንዲሁም ደግሞ የተለያየ የሆነ እውቀትን ይጠይቃል አንዳንዴ አንዳንዴ ከሞላ ጎደል ያስፈልጋ። ትምህርት ያስፈልጋል። ለምሳሌ ንግድን ለመማር እኮ የእጅ ስራ ሆኖ ሳለ ንግድ ምን ያስፈልጋል ንግድ የህይወት ትንሽ የሆነ እውቀትን ትንሽ የሆነ ሂሳብን ማትስን ይጠቀማል ማለት ነው። የማትስ እውቀት ከሌለ የሂሳብ እውቀት ከሌለ ምንም ፈይዳ አይኖርም ማለት ነው። ይኸው ልምድ ቢኖረንም ይኸው እኛ ማን ማናሰላስል ከሆነ ቶሎ የመረዳት ቶሎ ስራ መስራት እድል አይኖርምና የሁሉ ነገር የሚወሰነው በምንድነው ያው በትምህርት ነው በጠቅላላ ማለት ነው እና ትምህርት መማር ያስፈልጋል ለእጅም ስራ ሊሆን ይችላል ለተለያዩ ስራዎች ትምህርት መማር ጥሩ ይመስለኛል ማለት ነው። እና ሁላችሁንም ያው ትምህርት እንድትማሩ እመክራችኋለሁ። በተለይ ልጆች ከአሁኑ ጀምሮ መማር አለባችሁ። ካደጋችሁ በኋላ ሁሉ ነገር ስለሚከብዳችሁ አመሰግናለሁ። ያለኝ ይሄ ነው።

ልብስ በእጅ ታጥባለህ አዎ ልብሶቼን የማጥባቸው በእጆቼ ነው። እኔ አሁን የግቢ ተማሪ ስለሆንኩኝ ልብሶችን የማጥብበት መንገድ። በእጆቼ ነው ሳፋ ላይ በማድረግ ውሃ በማድረግ ሳሙና በማድረግ በእጆቼ ነው ማለት ነው። ልብሶች ልብሶቼን የማጸዳቸው እንጂ በማሽን አላጸደም በማሽን የማጸደው ቤት ስሆን በማሽን ላጸዳ እችላለሁ። እናቴ አባቴ በማሽን ነው የሚያጥቡ ቤተሰቦቼ በማሽን ነው የሚያጥቡ። ምክንያቱም ያው ቤት ውስጥ ስለሆኑ ማለት ነው። እኔ ግን ያው ግቢ ውስጥ ስለሆንኩኝ ከቤቴ እርቄ ስላለው ሰው ዶርም ውስጥ ስላለው የመንግስት ዶርም ውስጥ ስላለው ልብሶቼን የማጥበው በገዛ እጆቼ ነው ማለት ነው። በገዛ እጅ በምናጥብበት ሰዓት የተለያየ ብዙ ቆሻሻዎችን በእጃችን ማየት እንችላለን። በእጅ ማጠብና በማሽን ማጠብ ምንድነው ልዩነቱ ካለነ? በእጅ ማጠብ ያው ረጅም ጊዜ ይፈጃል። በማሽን ማጠብ ደግሞ ያው ቶሎ ብለን ለመጨረስ ይረዳናል። እንዲሁም ደግሞ ያው ጥራት ያለው በእጅ ነው ወይስ በማሽን ነው በምንል ሰዓት? በማሽን የሚታጠብ ልብስ ቶሎ ይጠራል ቆሻሻው ይጸዳል። በእጅ በምናጥብ ሰዓት ግን ያው ቆሻሻው አይጸዳም። መጥፎ የሆነም ሽታ መጥፎ የሆነ ቆሻሻ እዛው ሊያስቀርብን ነው ይችላል ማለት ነው። እና ምንድነው ማድረግ ያለብን ማሽን ካለነ? በማሽን ብናጥብ የተመረጠ ነው ማለት ነው። ሲቀጥል ደግሞ የትኛው ነው ጊዜህን የሚፈጅ ካልነ? ጊዜ ይፈጃል እጅ በእጃችን በምናጥብ ሰዓት ጊዜ ይፈጅብናል እንዲሁም ደግሞ አድካሚ ነው በጣም እኛ ቶሎ እንደክማለን በእጃችን በምናጥብ ሰዓት ስለምንደክም ጊዜ ይፈጅብናል ማለት ነው። እና ሲቀጥል ደግሞ በማሽን ብናጥብ ያው ቶሎ በአጭር ጊዜ ውስጥ ለመጨረስ ያስችለናል ማለት ነው። አንዳንድ ጊዜ ማሽን የሌላቸው ሰዎች ግን ምንድነው ማድረግ ያለባቸው በእጃቸው ነው የሚያጥቡ። እንዲሁም ደግሞ ማሽን ያላቸው ሰዎች። ሌላ የሆነ ጥቅም ያገኛሉ እሱም ደግሞ ምንድነው ማድረቂያ? ማድረቂያ የሚባል ነገር ውስጥ ያስገቡትንና ያጠቡትን ነገር ያው ደርቆ ይወጣላቸዋል ከዚያ በኋላ ያው በደንብ ስለሚደርቅ ስለሚንጠፈጠፍ ፀሀይ ላይ በማድረግ ገመድ ላይ በማድረግ ያው የቀረውን እርጥበት ያስወግዱታል ማለት ነው። በእጃችን በምናጥብ ሰዓት ግን በእጃችን ነው ያው ልናደርቀው ልንጨምቀው የምንችል ማለት ነው። ከጨመቅነው በኋላ ወስደን ያው ገመድ ላይ እናስቀምጠዋለን። እንደዛ ነው አብዛኛው ጊዜ የሚደረገው እና ልዩነት አለው ለማለት ነው። በእጅ ማጠብ እና በማሽ ማጠብ የተለያዩ ነገራቶች ሁለት የተለያዩ ነገራቶች ናቸው። በእጃችን የምናጥባቸው ልብሶች ስስ መሆን አለባቸው እንዲቀለን ነው ማለት ነው። በእንትን የምናጥበው በማሽን የምናጥበው ልብስ ደግሞ ያው ከባባድ ልብሶችን ብናጥብ የተሻለ ይመስለኛል። ያው ስለ ሁለቱ ስለ ቀላልና ስለ ከባድ ልብሶች ሁለት ነገር ይወሰናል ከባድ ልብሶችን ማጠብ ያለብን በማሽን ነው። ወፍራም ልብሶችን እንዲሁም ደግሞ ልብሶች ብዙ ከሆነ በእጃችን ከምናጥብ በማሽን ብናጥባችሁው የተሻሉ ናቸው። በእጃችን ማጠብ ያለብነ። ትናንሽ ልብሶች በሚሆኑ ሰዓት በእጃችን ብናጥባቸው የተመረጡ ናቸው። ምክንያቱን ያው ዋጋ ገንዘብ እንደይፈጅ ማለት ነው። አመሰግናለሁ

ስንት ትራስ ትጠቀማለህ? እኔ የምጠቀመው አንድ ትራስ ብቻ ነው ያለኝ ያችን ትራስ ይኸው ለአልጋዬ አልጋ ስተኛ ራሴን እንዳይጎዳ አንገቴ እንዳይታመን በማለት አንድ ትራስ ብቻ ነው የምትጠቀም ማለት ነው። የትራስ ጥቅም ምንድነው ካልን በሰላም ለመተኛት ያስችለናል። አንገታችን ቀጥ ብሎ እንዲተኛ እንዳንጎዳ በሽታ እንዳናመጣ ያስችለናል ማለት ነውና። ትራስ በምንጠቀምበት ሰዓት ያው አንገታችን ቀጥ ይላል ጤናችን ጠብቀን ጥሩ የሆነ ደስተኛ የሆነ እንቅልፍ እንድንተኛ ያስችለናል ማለት ነው። ትራስ ከለለሳ ምንድነው? የሚያጋጥመን ካለ ካልን የተለያዩ የሆኑ መጥፎ ቅዠቶችን ያጋጥመናል። በሌሊት ልንሰቃይ እንችላለን እንቅልፋችን ደግሞ የተሟላ ጥሩ የሆነ እንቅልፍ ሊሆንልን አይችልም ማለት ነው። እና ትራስ ወሳኝ ነገር ነው። በተለይ ለህፃን ልጆች ትራስ በጣም ወሳኝነት አለው። ህፃን ልጆች ትራስ የማይጠቀሙ ከሆነ ያው አንገታቸው ይጎዳል እንዲሁም ደግሞ ወዲያው የትንፋሻ አጥሯቸው ሊሞቱ ይችላሉና አይታወቅምና። ትራስ ልናዘጋጅላቸው ይገባል ማለት ነው። በተለይ ለልጆች እንዲሁም ደግሞ ለሽማግሌዎች ለእናቶች ለአባቶች ለአያቶቻችን ለእነሱ ለሽማግሌ ስለሆኑ ያው ስለ ቶሎ ራስ አንገታቸው ስለሚያማቸው ትራስ ያስፈልገዋል ያስፈልጋቸዋል። ወጣቶች በብዛት ያው ትራስ ቢጠቀሙም ባይጠቀሙም ያው ከምቾት ጋር የተያዘ ነው እንጂ ያው ከጤና ጋር ምንም አይነት ነገር የሚያስከትልባቸው አይመስለኝም ማለት ነው። ምክንያቱም ወጣቶች ስለሆኑ እንዲሁም ስንት ትራስ ትጠቀማለህ? እኔ አንድ ትራስ ብቻ ነው የምጠቀም አንዳንድ ሰው አይተን ከሆነ ሁለት ሶስት ራስ የሚጠቀም አለ። ከዛ በኋላ ያው እንደ ልቡ ይተኛል እንቅልፍ የሚወስደው አለ አንድ ራስ ብቻ የማይመቸው ሰላም የማይሰጠው እረፍት የማይሰጠው ሰው ብዙ አለና። የተለያዩ የሆኑ ደርድሮ ትራሶቹን አንድ ሁለት ትራስ አንድ ሶስት ትራስ ደርድሮ የሚተኛ አለ ማለት ነው። ቀና ብሎ ማለት ነው። ስልኩን እያየ ከሆነ በተለይ ለስልካችን የሚመች ሶስት ወይም ሁለት ትራስ ብንደረድር ነው። በዛ ሰዓት ሁለት ራስ እንጠቀማለን ልንተኛ በምንፈልግ ሰዓት ግን ሶስት ትራስ የምናደርገው ከሆነ አንገታችን ወደ ላይ ስለሚል እንጎዳለን ስለዚህ አንድ ትራስ ብቻ አድርገን ያው ብንተኛ ይሻላል። ለጤናችን ይጠቅማል ብዬ ልመክር እወዳለሁ እና እኔ የምጠቀመው በብዛት አንድ ትራስ ነው ልጅ እያለውም አንስቶ የምጠቀማት አንድ ትራስ ብቻ ነው። ከዛ በላይ አልጠቀምም ሲጀመር ቤታችንም ያለው ሶስት ትራስ ስለሆነ አንዱን እኔ እተኛበታለሁ ሁለተኛውን ደግሞ ያው እናቴ ሶስተኛውን አባቴ ነው። የሚተኙበት እና ሌላም ትራስ ደግሞ ካለ ያው እና ጓደኛዬ ወይም ደግሞ እህቴና ወንድሞቼ ነው የሚተኙበት እንጂ ከዛ በላይ የሚተኛበት ሰው የለም ለማለት ነው። እና ያው ትራስ ብዙ ጥቅሞች አሉት እንዳልኩት ከሆነ እንዲሁም በሰላም እንድንተኛ ጠዋት ጥሩ እንቅልፍ ተኝተን በሰላም ወደ ትምህርት ቤት ወይም ደግሞ ወደ ስራ እንድንሄድ ያስችለናል ማለት ነው። አንገታችን አሞን ስንተኛ ወይም ደግሞ ያለተራስ በምንተኛበት ሰዓት ምን ያጋጥመናል ብለን በምንጠይቅ ሰዓት ጠዋት በምንነሳ ሰዓት ወደ ስራ እያስጠላን ነው ወይም ደግሞ ደክሞና አሞን ነን። የምንጉዋዘው ያ እንደይሆን እኛ ማታ ሙሉ አዘጋጅተን ፍራሻችንም ትራሳችንንም ብርድ ልብሳችንንም በስርዓቱ አዘጋጅተን መተኛት ያለብን ነው ይመስለኛል። እና ትራስን በዚህ መንገድ ልንጠቀምበት ይገባል ማለት ነው። ትራስ ከምን ነገር ሊሰራ ይችላል? ብለን በምንጠይቅ ሰዓት አብዛኛው ጊዜ በተለይ ኢትዮጵያ ውስጥ ትራስ የሚሰራው ከጥጥ ነው። ከጥጦች ይሰራል ትራስ ማለት ነው። ጥጦች ጥጥ ማለት የበግ ቆዳ የበግ ፀጉር እነሱ ያ ከተገፈፈ በኋላ ለተራስ መሰሪያ ይሆናል ማለት ነው። እና በብዛት ከጥጦች ነው የሚሰሩ እንዲሁም ደግሞ ከስፖንጆች ከስፖንጅ የሚሰራ ትራስ ብዙ ትራስ አሉ። አንዳንድ ትራሶች ደግሞ ደረቅ የሆኑ አሉ ደረቅ ትራሶች ብቻ ለመቀመጫነት የሚያገለግሉና ብዙ አይነት ትራሶች አሉ ለማለት ነው። የሚመቸው ግን ያው የስፖንጁ ተራስ ነው ይሄ የበጉ ፀጉር እሱ በጣም ይመቻል እሱን ብንጠቀም ያው እኛ የተሻለ የሆነ እንቅልፍ እንድንተኛ ያስችለናል። በሰላም በፍቅር ሌሊታችንን እንቅልፍ ወስዶን ያለምንም ሳንቸገር እንድንተኛ ያስችለናል ለማለት ነው። እና የጥጡን ትራስ ያው ብንጠቀም ይሻላል ለኛ ማለት ነው። የጥጥ ራስ በምንጠቀም ሰዓት ወዲያው እንቅልፍ ይወስደናል ወዲያው ሰላም ተሰምቶን ምቾት ተሰምቶን ልንተኛ እንችላለን። እና የጥጥ ትራስ መጠቀማችን እንዳንረሳ ለማለት እወዳለሁ። ያለኝ ሀሳቤ ይህ ነው አመሰግናለሁ። ስለነበረን ቆይታ

መንዳት ትችላለህ? መንዳት እችላለሁ የምችለው ደግሞ ባይስክል ነው ባይስክል መንዳት እችላለሁ ሌላ አይነት ተሽከርካሪ መንዳት አይሆንልኝም ጓደኞቼ በብዛት ባጃጅ ይነዳሉ መኪና ይነዳሉ እንዲሁም ደግሞ የተለያዩ የሆኑ ተሽከርካሪዎችን ይነዳሉ እና እነሱ ምንድነው ያው ከልጅነታቸው ጀምሮ ያው ስለሚፈልጉ እዛ ካደጉ በኋላ ተምረው መንጃ ፍቃድ አዉጥተው ያው ያንን መኪና እንዲሁም ደግሞ የተለያየ ተሽከርካሪ መንዳት ቻሉ ማለት ነው እንዲሁም ደግሞ ሞተር መንዳት ቻሉ እኔ ሞተር አልችልም የምችለው ባይስክል ብቻ ነው ባይስክል እችላለሁ ባይስክል የቻልኩበት ምክንያት ምንድነው ከልጅነቴ ጀምሮ ስለምለማመድ እንዲሁም ደግሞ ቀላል የሆነ ያነዳድ አይነት ስለሆነ በጣም ይቀለኛል ባይስክል ያው በተፈጥሮ ቀላል ነው ለመንዳት ቀላል ነው ትንሽ ከተለማመድነው ቶሎ ይገባናል ሞተር እሳ በምንል ሰዓት ሞተር ትንሽ ይከብዳል የሚያሳየን ሰው ያስፈልገናል ማለት ነው ይሄ ፍሬኑ ነው ይሄ ማቆሚያ ነው ይሄ ደግሞ ፍጥነት መጨመሪያው ነው ይሄ ፍጥነት መቀነሻ ነው እያለ የሚያሳየን ሰው ያስፈልገናልና ሞተርን ለመልመድ ከፈለግን በሰው መሆን አለበት እንጂ በብቻችን መሆን የለበትም በብቻችን እንለምዳለን ካልነ ያው ሳናስበው አስነስተነው ያው ልንወድቅና የተለያየ ጉዳት ሊደርስብን ነው ይችላል ማለት ነው እና ሞተርን ያለ ሰው ያለ እገዛ መንዳት የለብንም ብዬ እመክራለሁ ማለት ነው ሞተርን ለመንዳት መጀመሪያ የሚያስፈልግ የሚያቅ ሰው ሞተር መንዳት የሚችል ሰው እያሳየን ሊሆን ይገባል እሱ የሚያሳየንን ነገር እየተገበርን እንዲሁም ደግሞ ይዞን እሱ ከኋላ ሆኖ እኛ ስንነዳ እሱ ከኋላ ሆኖ ያው ይሄ ፍሬኑ ነው ይሄን ያዘው እንዲሁም ፍጥነት ጨምር ፍጥነት ቀንስ እያለ ሊያሳይና ሊያስተምርን ይገባል ማለት ነው እና በዚህ ምክንያት ይኸው ሞተርን መንዳት አልችልም ነበር እኔ የሚያሳየኝ ሰው ስላልነበረ መንዳት አልችልም ሳይክልን ግን ያው በራሴ ነው ተነሳሽነት በራሴ ተነሳሽነት ነው የለመድኩት ሲቀጥል ደግሞ ባጃጅም ደግሞ እንደዚሁ መንዳት አይሆንልኝም አብዛኛው ሰው ባጃጅ ይነዳል ባጃጅ የሚነዳው ለምንድነው ለስራ ብሎ ነው የተለያየ ቦታ ለመሄድ እንዲሁም ደግሞ የተለያዩ ሰዎችን ለማጓጓዝ እና ገንዘብ ለማግኘት በሚል ለባጃጅ ስራ ብሎ ያው ይለምዳል ማለት ነው ባጃጅን እንዲሁም ደግሞ መኪናን መኪናን እንዴት ነው የሚለምድ ካልን መኪናን የሚለምደው ለተለያዩ የታክሲ ስራወችን ለመሰራት ማለት ነው የተለያዩ ለሆኑ የታክሲ ስራዎች ሰዎችን ለማድረስ ገንዘብ ለማግኘት እቃዎችን ለማጓጓዝ በሚል እሳቤ የታክሲ ትምህርትን ይማራል ከዛ በኋላ ከተለማመደ በኋላ ትምህርቱን ከወሰደ በኋላ ራሱ ትንሽ ይሞክራል ከዛ በኋላ እያለ እያለ በዛ ስራ ላይ በመኪና ስራ ላይ ባለሙያ ባለ ልምድ ይሆናል ማለት ነው ከዛ በኋላ አያቅተውም ሁሉንም ተሽከርካሪዎች ይኸው እንደዚህ እያሉ ነው የሚለመዱ እና የማወቅ ብቻ ጥቅም የለውም ለምዶም ማየትም አንዳንዴ መለማመድም ያስፈልጋል ለማለት ነው እና እና መኪና ለመንዳት አስፋልት ላይ ለመንዳት መንገድ ላይ ለመንዳት እንደማንኛውም ሰው ለመንዳት ምን ያስፈልጋል ብለን በምንጠይቅ ሰዓት መንጃ ፍቃድ ያስፈልገናል መንጃ ፍቃድ ከሌለ እኛ መኪና ማሽከርከር አይሆንልንም የፈለግን ብንችልም ሙያው ቢኖረንም የተለያዩ ቀላል ቢሆንም ለኛም መንጃ ፍቃድ ከሌለ ያው ጥቅም የለም ምክንያቱም በትራፊክ በፖሊስ ልንያዝ እንችላለን ማለት ነው እንዲሁም እስር ቤት ውስጥ ገብተን ልንቀጣ እንችላለን መኪናውን ሁሉ ሊወረስብን ይችላል ከየት አመጣኸው ተብለን ማለት ነው እና መንጃ ፍቃድ ያስፈልጋል ሲጀመር መንጃ ፍቃድ ከሌለ መኪና መያዙ ምንም ጥቅም ያለው አይመስለኝም ያው ለመንግስት ብቻ ማስወረስ ነው እንዲሁም ደግሞ እስር ቤት ልንገባ እንችላለን እስር ቤት ካልገባን ደግሞ ከባድ የሆነ ቅጣት መንጃ ፍቃዳችን ለምን አላወጣችሁም ተብለን መኪናችንን ለማስመለስ ከባድ የሆነ ቅጣት ሊከተልን ይችላል ማለት ነው ታርጋውን ተቀምተን አመሰግን

ቅጽል ስም አለህ ቅጽል ስም የኔ በብዛት መገናኘው ይሉኛል መገናኘው ተብዬ እጠራለሁ መገናኘው የተባልኩበት ምክንያት ምንድነው? የትኛውም ቦታ ስለምገኝ ማለት ነው። መገናኘው የሚባል ቦታ አለ ማንኛ አዲስ አበባ ውስጥ መገናኛ የሚባል ቦታ አለ። እና ከዛ ቦታ ማንኛውም ሰው የጠፋ ሰው እዛ ቦታ መገናኘት ይችላል ደውሎ መገናኛ ና ይባላል ማለት ነው። እንዲሁም ደግሞ ከዛ ቦታ ላይ የየትኛውም መኪና አለ ወደ የትኛውም በየትኛውም አቅጣጫ። በሰሜን በምስራቅ በደቡብ እንዲሁም ደግሞ በምዕራብ የሚሄድ በሁሉም አቅጣጫ የሚሄድ መኪና ይገኛል ማለት ነው። ከዛ እና መገናኛ መገናኛ ብለን ሰየምነው ማለት ነው። እና መገናኛ አሉኝ ደግሞ እኔን ስሜን መገናኛ አሉኝ ምንድነው ከየትም ቦታ ስለምገኝ ማለት ነው። እኔ ያለሁበት ቦታ ሁሉም ቦታ ስለምገኝ በምፈልግበት ሰዓት ስለምገኝ መገናኛ ብሎ ቀጽል ስም ሰጡኝ ማለት ነው። አንዳንድ ደግሞ ጠላቶቼ የሚያሾፉ ጓደኞቼ ምን ይሉኛል? ውዝግብ እያሉ ይጠሩኛል ውዝግብ ማለት ያው የሚወዛግብ ሰው መጥፎ አስተሳሰብ ያለው ሰው በስርዓት የማያስብ እንደ እብድ የማያስብ ሞኝ የሆነ ደነዝ የሆነ ሰው ማለት ነው። ውዝግብ እና ይሄን እንደዚህ አይነት ቅጽል ስም የተሰጠኝ ከመጥፎ ጓደኞቼ ነው። ከጥሩ ጓደኞቼ ግን መገናኛው የሚል ቅጽል ስም ተሰጥቶኛልና በጣም ወድጄዋለሁ። ከጥሩ ጓደኞቼ የተሰጠኝን ቅጽል ስም እና እኔ በብዛት ያው ስሜ መገናኘዉው እባላለሁ። ሲቀጥል ደግሞ ያው አንዳንዴ ስሜን አሳጥረው ይጠሩኛል ሙባረክ ነው የምባልና ስሜን በማሳጠር ሙቤ እያሉ ይጠሩኛል ሙቤ ማለት ያው የሙባረክ አቆላምጦ ሲጠሩ ማለት ነው። አንዳንዱ ደግሞ ሙብዬ ይሉኛል ለምሳሌ ቤተሰቦቼ አክስቴ ምን ትለኛለሽ ሙብዬ አባቴ ምን ይለኛል ሙብዬ ይለኛል ማለት ነው። እናቴ ደግሞ ያው አባት አባት ትለኛለች። አባት ማለት ያው ፋዘር ማለት ነው። ያው እሷ ልጇን እኔን ምን ብላ ትጠራለች ትጠራኛለች አባቴ ብላ ትጠራኛለች ማለት ነው። አያቴም ደግሞ እንደዚህ አባቴ ብላ ትጠራኛለች። እና ቤተሰቦቼ በዚህ ቅጽል ስም ነው የሚጠሩኝ በዚህ ፍቅር የሆነ ስም ነው የሚጠሩኝ። እና ይኸው ደስ የሚል ስም ነው። በእነሱ ዘንዳ የሚመጣልኝ ማለት ነው። ቅጽል ስም ምን ማለታችን ነው ብለን በምንጠይቅበት ሰዓት? ቅጽል ስም ማለት ያው ሰዎች ሊሰጡህ የሚችሉ በስራህ ሊሆን ይችላል። ወይም ደግሞ በቁመትህ በመልክህ በቆዳህ እንዲሁም ደግሞ በምትሰራው ስራ ጥሩ ነው የሚሰራ ወይስ መጥፎ ነው የሚሰራ። ወይም ደግሞ በቸርነትህ እንዲሁ ደግሞ በተለያዩ ነገራቶች ስላለ ባለህ አመለካከት መጥፎ አመለካከት ነው ወይስ ጥሩ አመለካከት ነው። ያለህ በሚለው እንዲሁም ደግሞ በዲግሪህ ዶክተር ኮንክ ወይም ደግሞ ኢንጂነሪንግ ከሆንክ ቅጽል ስም ይሰጥሃል ማለት ነው። እና በእነዚህ ሁሉ ነገራቶች ቅጽል ስም ይገኛል። ቅጽል ስም ማለት ከስምህ የተቀጠለ ነገር ማለት ነው። ከስምህ ተቀጥሎ የሚሰጥህ ነገር። ለምሳሌ አንድ ሰው ዶክተር ከሆነ ፒኤችዲ ከተማር እና ስሙ ደግሞ ሙባረክ የሚባል ከሆነ ምን ብለን እንጠራዋለን ዶክተር ሙባረክ ብለን እንጠራዋለን ማለት ነው። እንዲሁም ደግሞ ኢንጂነሪንግ ከሆነ ኢንጂነር ሙባረክ ብለን እንጠራዋለን ማለት ነው። እና ይሄ ምን ይባላል ቅጽል ስም ይባላል። ቅጽል ስም ከስም በኋላ ወይም ከስም በፊት የሚመጣ መጠሪያ ነው ማለት ነው። ስምን አይይዞ የሚመጣ ከስም ጋር የሚመጣ የስም ክፍል ነው። ቅጽል ስም እና ይኸው ቅጽል ስም ጥሩም አለ መጥፎም አለ። መጥፎ ቅጽል ስም ምን ማለት ነው? መጥፎ መጥፎ ሙባረክ ማለት ለምሳሌ ክፉ ሙባረክ ወይም ደግሞ በእንስሳት ስም ስትጠራ ለምሳሌ ውሻው ሙባረክ አሳማው ሙባረክ ድመቱ ሙባረክ እየተባልክ እባቡ ሙባረክ ጊንጡ ሙባረክ ስትባል ይሄ መጥፎ የሆነ ቅጽል ስም ነው። እና በዚህ ቅጽል ስም መጣራት የለብንም እኛ ሰውንም ሲጠራን በዚህ ስም አትጥሩኝ ብለን መናገር አለብን ማለት ነው። ክብራችንን መጠበቅ አለብን። ለማለት እወዳለሁ እና ቅጽል ስሞች ጥቅም እና ጉዳት አላቸው። ጥቅማቸው ምንድነው? የቅጽል ስሞች በምንል ሰዓት ያው ቅጽል ስሞች ክብርን ያመጣሉ የተለያየ ነገር ያደርጋሉ አመሰግናለሁ ያለኝ ይሄ ነው

"መዋኘት ትችላለህ?" መዋኘት አልችልም፤ እንዲሁም መዋኘት ከምጠላቸው ድርጊቶች በመጀመሪያ የማስቀምጠው ዋናን ነው። ዋና በጣም ነው የሚያስጠለኝ። ዋና ያው በምዋኝበት ሰዓት ልጅ እያለሁ አንስቶት ትዝ የሚለኝ ዋና ውሃ ውስጥ ስገባ በአፍንጫዬና በአፌ ውሃው ገባና ታመምኩኝ እንዲሁም ወደ ሳምባዬ ገብቶ ትንሽ ከሞት ለጥቂት ነው የተረፍኩ እና ከዛ አንስቶ እኔ ዋና ውስጥ ሞክሬ አላውቅም ዋኝቼ አላውቅም። ምክንያቱም ዋና በዛ ሰዓት ያው ሊገለይ ስለነበረ አሁንም ደግሞ ይገለኛል ብዬ በማሰብ ዋና የሚባል ነገር ትቻለሁ ማለት ነው። ዋና ምንድነው ጥቅሙ ብለን በምንጠይቅ ሰዓት የዋና ጥቅም ብዙ አይነት ጥቅም አለው። ሰውነታችንን ያጎለብታል፣ ጡንጫችን እንዲፈ እንዲወጣ ያደርጋል፣ እንዲሁም ደግሞ ቀልጣፋ ያደርገናል፣ ንቃት እንዲኖረን ያደርገናል፣ ቆዳችን በሚሞቅ ሰዓት ዋና ውስጥ በምንገባ ሰዓት ያ ቆዳችን ምን ይላል ይቀዘቅዛል ማለት ነው፤ እና ጥሩ የሆነ የሙቀት መጠን ላይ እንድንሆን ያደርግናል ማለት ነው። ዋና የሚዋኙ እነማን እነማን ሰዎች ናቸው የሚችሉ እነማን ሰዎች ናቸው ብለን በምንጠይቅ ሰዓት ሁሉም ሰው ዋና ሊችል ይች ሊለምድ ይችላል። ህፃናት ይችላሉ ዋና እንዲሁም ደግሞ ትላልቅ ሰዎች ይችላሉ ወጣቶች ይችላሉ ሁሉም ሰው ዋና ይችላል። ዋና የማይችል ሰው የለም ዋና መልመድ ይቻላል ማለት ነው ቀላል የሆነ የስራ አይነት ነው ዋና የምንለው ማለት ነው። "እኔ በዛ በዛ ሰዓት ያልቻልኩበት ምክንያት ምንድነው?" የመጀመሪያዬ ስለነበረ እና በምገባ ሰዓት የውሃው ወደ አፍንጫዬና ወደ አፌ በመጓዝ ወደ ሳንቤ በመሄድ ያው እኔ ከዛን ቀን ጀምሮ እንድዋኘ አላደረገኝም ማለት ነው። ያ ነው እኔ ያ ችግር ነው እስካሁን ድረስ እንዳልዋኝ ያላ ያላደረገኝ እንዳልሞክር ያላደረገኝ። ግን አሁን ላይ በምመለከት ሰዓት ህፃኖች በቀላል ሁኔታ ይለምዱታል ዋና። "ዋና የሚያስለምዷቸው እነማን ናቸው?" እናትና አባቶቻቸው ነገ ገንዳ ውስጥ በተለይ ቤታቸው ውስጥ የውሃ ገንዳ በማዘጋጀት ከዛ ላይ እንዲዋኙ ያደርጓቸዋል እና ያው በሀሪፍ ሁኔታ ቀለል አድርገው ሲዋኙ አየሁ። እንዲሁም ደግሞ እንስሳ ከእንስሳ ውስጥ ለምሳሌ ውሻ ውሻ በጣም ዋና ይችላል። ለምሳሌ ውሃ የሆነ አንድ ነገር እንትን ብትጥልበት ውሃ ውስጥ ብትጥልበት ያን ከዛ ከዛ ውሃ ውስጥ ገብቶ ያን ነገር የጣልክበትን ነገር ማውጣት ይችላል ዋኝቶ ማለት ነው፤ እና ውሻ ራሱ ይዋኛል እንዴት እኔ እንዳልቻልኩኝ ይገርመኛል፤ እና በጣም ቀላል ነገር ነው ዋና እኔ ግን አልችልም። አንድ ጓደኛዬ ሲያለማምደኝ ነበረ ዋና የሆነ ቀሃ የሚባል ቦታ ወስዶ ወንዝ ወዳለበት ወስዶ ሲያለማምደኝ ነበረ ግን እንደዛ ቢያለማምደኝም ያው እኔ ልለምድ አልቻልኩም። ምክንያቱም ፍላጎቱም ስለሌለኝ ማለት ነው፤ እና ዋና ትልቅ የሆነ ጠቀሜታ አለው መልመድ አለብን። በተለይ ከልጅነታችን ጀምሮ መልመድ አለብን። ካደግን በኋላ ልንዋይ ብንል አይሆንልንም። የሰው መሳቂያ ሆነን ነው የምንቀር ህፃናቶች ሲስቁብን አስባችሁታል እንዴ እነሱ ዋና ይችላሉ። አንተ ደግሞ እድሜህ ወደ ሰላሳ አመት ወደ አርባ አመት ሆኖህ ዋና የማትችል ሲሆን በጣም ያሳፍራል። ህፃናቶች ሁሉ ሰው ይስቅብሃል ማለት ነው፤ እና ዋና መልመድ አለብን ሁሉን ነገር መቻል ጥቅም አለው በተለይ ዋናን መቻል ለምሳሌ አንተ በጀልባ እየተጓዝክ ጀልባውን ማዕበል ቢጥለው ማዕበሉን ቢገለብጠው አንተ መትረፍ የምትችለው በምንድነው እየዋኘህ ነው። በዛ ሰዓት የማትዋኝ ከሆነ ግን ያው ቶሎ ጓጉጠህ እንዲሁም ውሃ በአፍና በአፍንጫህ ዘልቆ ሊገልህ ይችላልና ዋና መቻል ግድ ይለናል ለማለት ነው አመሰግናለሁ።

እንደገና ጥቅም ላይ ማዋል ታደርጋለህ አዎን የተለያዩ እቃዎችን እንደገና መልሰው እንዲሰሩ አደርጋለሁ ጥቅም ላይ አወላቸዋለሁ ለምሳሌ ጥቅም ላይ የማውለው እቃ እሺግ ውሃ ነው። እሺግ ውሃ ከጠጣሁት በኋላ ሃይላንዱን በማስቀመጥ ለተለያዩ ውሃ መያዣ ለተለያዩ የምግብ እቃዎች ለምሳሌ እንደ ዘይት እንደ ነዳጅ አይነት እንደ ወተት አይነት እቃዎች ይይዝበታሉ ማለት ነው። ይሄ ማለት ያው እንደገና ጥቅም ላይ አዋልኩት ማለት አይደለም። አዎ እንደገና ጥቅም ላይ አዋልኩት እንደውም ደግሞ የተለያዩ እቃዎችን ለምሳሌ ቀፎዎችን የስልክ ቀፎዎችን ስልኮች በሚበላሹ ሰዓት ያው ስልካቸውን በማስቀመጥ ቀፎቸውን በማስቀመጥ ያው ገጣጥሜ ምን ብዬ እንደገና እንዲውሉ አደርጋለሁ ማለት ነው የተበላሹ ስልኮችን እንዲሁም ደግሞ ቻርጀሮችን ቻርጀሮች በሚበላሹ ሰዓት ምን አደርጋለሁ በብሎን በመፍታት የውስጡን ያለውን ነገር ቀጣጥዬ ገመዱን ቀጣጥዬ አንድ ላይ አስይዤ እንዲሰራ አደርጋለሁ ማለት ነው እና ቻርጀሮችንም የተለያዩ ነገራቶችን በአሪፍ ሁኔታ እንዲሰሩ አደርጋለሁ ማለት ነው እና ያው እኔ ጥቅም ላይ እንደ ብዙ ነገራቶችን ጥቅም ላይ አውላለሁ ማለት ነው እንዲሁም ደግሞ አምፖሎችን የተበላሸው አምፖሎችን ምን አደርጋለሁ ውስጣቸውን አወጣና ፊውዝ በማድረግ ፊውዝ የሚባል ነገር አለ ማለት ነው አምፖል ሲበላሽ ፊውዝ አለ ፊውዝ በመጨመር እንዲበሩ አደርጋለሁ ማለት ነው እንደዚህ እንደዚህ እያደረኩኝ ብዙ ነገራቶችን እሰራለሁ ማለት ነው አንዳንዴ ደግሞ ያው ቴሌቪዥን በሚበላሽ ሰዓት ምን አደርጋለሁ ቴሌቪዥን ሲበላሽ ይሄ ማሽኑን አወጣና ዋና ቦዲ ዋና ዋና ክፍሉን አወጣና ምን አደርጋለሁ የሆነ በሚያስፈልገው ሰዓት ለምሳሌ ዋናው ክፍሉ ያልተበላሸ ከሆነ ስክሪኑ የተበላሸው ከሆነ ዋና ክፍሉን አወጣና አንዳንዴ አዲስ ቴሌቪዥኖች በሚበላሹ ሰዓት ያን ያወጣሁትን የሚሰራውን ዋና ክፍል ጠግነዋል ማለት ነው አስገብቼ ወደ አዲሱ በአንድ አደርገዋለሁ እና ብዙ ነገራቶችን ለሆነ ጥቅም አውላለሁ ማለት ነው ጥቅም ላይ የማይውሉ ነገራቶች ምንድነው ብለን ምንድን ናቸው ብለን በምንጠይቅ ሰዓት ጥቅም ላይ የማይውሉ ብዙ ነገር ብዙ ነገራቶች አሉ ከተበላሹ መልሰው እንደነበሩ የማይሆኑ ነገራቶች ማለት ነው ለምሳሌ ስልክ በሚፈነዳ ሰዓት ስልክ ፈንድቶ ስክሪኑ ሁሉ በፈሰሰ ሰዓት እንደገና ጥቅም ላይ መዋል አይችልም ማለት ነው እንጥለውና ሌላ ስልክ ነው የምንገዛ እንዲሁም ደግሞ ፒሲ በሚፈነዳ ሰዓት በሚቃጠል ሰዓት ከተቃጠለ በኋላ ጥቁር ከሆነ በኋላ ያን ጥቁር እንደገና ጥቅም ላይ እንውለዋለን የሆነ ነገር ተጠቅመን የሆነ ዘዴ ተጠቅመን እንደዛ ጥቅም ላይ እናወናዋለን ብንል ያው አይሆንልንም ጭራሽ አይሆንልንም አይሆንልንም ልናደርገው ማንችልም ማለት ነው እና ጥቅም ላይ የሚውሉና የማይውሉ ነገራቶች አሉ ለምሳሌ ጥቅም ላይ የሚውሉ ነገራቶች እንደጠቀስኩት ሪሞት ሊሆን ይችላል እንዲሁም ደግሞ ያልተቃጠለ ቴሌቪዥን የምንጠጣበት የሆነ የፕላስቲክ ውሃ ጥቅም ላይ እንወዋለን ፕላስቲኩን ማለት ነው እንዲሁም ደግሞ ልብሶችን ልብሶችን እንደገና ሰፍተን ምን ብለን ጥቅም ላይ እናውላችኋለን ጫማዎችንም ሰፍተን ምን ብለን ጥቅም ላይ እናውላችኋለን እና ብዙ ነገራቶች ጥቅም ላይ የሚውሉ አሉ ጥቅም ላይ የማያውሉም ደግሞ ነገራቶች አሉ ማለት ነው እና ጥቅም ላይ የማይውሉ ነገራቶችን ምን እናደርጋቸዋለን አብዛኛው ጊዜ ወደ ፋብሪካ ነው የሚሄዱት በትልቅ መኪና ይጫኑና ወደ ፋብሪካ ይሄዳሉ ከዛ ፋብሪካ ከሄዱ በኋላ እንደገና እንደ አዲስ እንዲመረቱ ይደረጋሉ ማለት ነው ትንሽ ነገራቶችን ተቀጣጥሎበት እንደ አዲስ እንዲመረቱ ይደረጋሉ እና ፋብሪካ ላይ ጥቅም ለጥቅም ማዋያ ማሽን አለ በዛ ማሽን መሰረት ወደ ጥቅም እናወላቸዋለን ማለት ነው አንዳንድ ነገራቶችን ደግሞ በገዛ እጃችን ጥቅም ላይ ልንነውላቸው እንችላለን ማለት ነው እንደገና እንደጠቀስኩት ያው ቴሌቪዥኖችን እንዲሁም ደግሞ ሪሞቶችን እንደገና ጥቅም ላይ ማዋል እንችላለን እነዚህ እነዚህ ነገራቶችን ጥቅም ላይ ማዋል የማንችለውን ነገር ግን ያው ወደ ፋብሪካ እንሰድደዋለን ማለት ነው ፋብሪካ የሚጨማመረውን ነገር ጨማምሮ እንደነበረው አድርጎ ይመልስልናል ማለት ነው ወይም ደግሞ ወደ ሽያጭ ያቀርበዋል ማለት ነው ከወድ የገባ ነገር ያው በጽዳጅ መልኩ ይወጣል የዛን ጊዜ ጥቅም ላይ አይውልም

"ስራዎችህን በቅደም ተከተል ታስቀምጣለህ?" የኔ የምሰራቸው ስራዎች ጠዋት ስነሳ ለምሳሌ ፊቴን እታጠባለሁ፣ አልጋዬን አነጥፋለሁ እንዲሁም ደግሞ ስልኬን ቻርጀር አደርጋለሁ፣ እንዲሁም ደግሞ ተቸርጆ ካለ ቻርጀሬን ነቅዬ ከኪሴ ውስጥ እከታለሁ፤ ከዛ በኋላ ቁርስ እበላለሁ፣ ከዛ ወደ ስራ ቀጥታ እሄዳለሁ ማለት ነው። በብዛት የማደርገው ስራዬ ይሄ ነው ከዛ በኋላ በስራ ቦታ ላይ የማደርጋቸው ነገራቶች ወደ ቢሮ ከገባ ከገባው በኋላ አለቃዬ የሚለኝን ነገር አዳምጣለሁ መጀመሪያ ሰላምታ እሰጣለሁ ከዛ በኋላ አለቃዬ ምን እንደሚፈልግ ምን አዲስ ነገር እንዳለ በምን አይነት መልኩ እንደምሰራ ወይም ደግሞ አዲስ ስራ ካለብኝ እጠይቀዋለሁ። እሱም ደግሞ ያው የሚሰጠኝን ምላሽ መጠበቅ ነው ከዛ በኋላ አለ የሚለኝ ከሆነ ስራ አለ እንደዚህ እንደዚህ አይነት ስራ አለ አሁን ላይ የሆነ ነገር መጨረስ አለብህ ሰጥቻለሁ ሁሉን ጨርሰህ ለቀጣይ ሳምንት ማዘጋጀት አለብህ ወይም ደግሞ ከሶስት ቀን በኋላ ማዘጋጀት አለብህ ካለኝ ያን ትእዛዝ ተቀብዬ ወደ ስራዬ እገባለሁ ማለት ነው። እንዲሁም ደግሞ ስራ ስሰራ ደግሞ ምን አደርጋለሁ መጀመሪያ ፒሲዬን አበራለሁ፤ ዲስክቶፑን በማብራት ያው ፓስወርዴን አስገብቼ እዛ ውስጥ ላይ ማንኛውንም ስራ መስራት ማለት ነው። ከዛ እንደዛ ከሰራሁ በኋላ ምሳ ሰዓት ላይ በሚደርስ ሰዓት ስራዬን አቋርጥና ያው ለአንድ ሰዓት ያህል ከባልድ ከስራ ባልደርቦቼ ጋር ምሳ ልንበላ እንሄዳለን ማለት ነው። ምሳ ከበላን በኋላ ምን እናደርጋለን ትንሽ እንጫወታለን የተለያዩ ነገራቶችን እናደርጋለን። ከዛ በኋላ ትንሽ ለሰላሳ ደቂቃ ምናምን አየር ከወሰድን በኋላ ወደ ስራችን ተመልሰን እንገባለን ማለት ነው። ከዛ በኋላ ያው ስራችንን ስንጨርስ ያው የምግ የመክሰስ ሰዓት አካባቢ ሻይና ዝና ባለሻዩ ይመጣና ያው ሻይ ይሰጠናል። ከዛ በኋላ ሻያችንን ጠጥተን ከዛ ሊመሽ አካባቢ ሲል ያው ወደ ቤታችን ለመሄድ ዝግጅት እናደርጋለን። ዝግጅት ስናደርግ ምን እናደርጋለን ዲስክቶፓችንን እንዘጋለን እንዲሁም ደግሞ ሰላምታ አለቃችንን ሰላም እንለዋለን እሱ ስለሚቆይ እኛ ልንሄድ ነው ብለን ፍቃድ ሰጠን ቤቱን ዘግተን ያው የስራ ቦታ የስራ ቦታውን ዘግተን አለቃችንን ውስጥ ላይ ቁልፍ ስላለ እኛ ዘግተን ያው ታሽጓል የሚለውን ነገር አድርገን ወይም ጨርሰናል ተዘግቷል የሚለውን ነገር አድርገን ባነሩን አድርገን ያው ወደ ቤት ለመሄድ ያው ታክሲ ውስጥ እንሳፈራለን ማለት ነው። ታክሲ ውስጥ ከተሳፈርን በኋላ ወደ ቤት ቀጥታ እንሄዳለን፤ እና እንደዛ ነው የምናደርገው በብዛት ለማለት ነው። ያው አዲስ ነገር የለም ከባ ከስራ ባልደረቦቼ ጋር የምናደርገው የስራ ቅደም ተከተል ይሄ ነው። የስራ ቅደም ተከተል ሌላ ሰው ላይሳ እንዴት ነው ለምሳሌ ጓደኞቼ ላይ "የስራ ቅደም ተከተላቸው ምንድነው?" ስንል፤ እነሱ አብዛኛው ጊዜ አርፍደው ነው የሚነሱ። ተማሪዎች ናቸው በብዛት እኔ ብቻ ነው ስራ የያዝኩኝ እነሱ ተማሪዎች ስለሆኑ ጠዋት ይነሳሉ፣ ሻወር ይወስዳሉ፣ ልብሳቸውን ይለብሳሉ ዩኒፎርም ልብሳቸውን፣ ከዛ ቁርሳቸውን ከበሉ በኋላ ቀጥታ ወደ ትምህርት ቤት ይሄዳሉ ማለት ነው፤ ከዛ ከተማሩ በኋላ ትምህርት ቤት የተለያዩ የሆኑ ኖቶችን በመጻፍ ከባልደረቦቻቸው ጋር ማነው ከጓደኞቻቸው ጋር ወደ ቤት ይመለሳሉ። እንደዛ እያደረጉ ያው ጊዜውን ሳምንቱን በሙሉ በዛ አይነት መልኩ ይወላሉ ማለት ነው፤ እና እንደዛ ነው የሚያደርጉ እኔ ባለስራ ስለሆንኩኝ እነሱ ደግሞ ባለተማሪ ስለሆኑ የስራ ቅደም ተከተላችን አንድ አይደለም ማለት ነው፤ ይለያያል። "ሴቶችሳ ምንድነው የሚያደርጉት?" ስንል ሴቶች ጠዋት ይነሳሉ፣ ፀጉራቸውን ይታጠባሉ፣ ጥፈር ቀለም ይቀበላሉ ይቀባሉ፣ ሜካፖችን ካደረጉ በኋላ መስታወት በማየት ፊታቸውን ሜካፕ በማድረግ ፊታቸውን እንዲሁም ደግሞ አይናቸውን ኩል በመቀባት ወደ ስራ ይሄዳሉ ማለት ነው። ተማሪም ከሆኑ እንደዛው ኩል ተቀብተው ፊታቸውን ሜካፕ አድርገው ሊፕስቲክ ተቀብተው ወደ ትምህርት ቤት ይሄዳሉ ማለት ነው። እንዲሁም ወደ ስራ የሚሄዱም ከሆነ ደግሞ በዚሁ መልኩ ያደርጋሉ፤ እና ረጅም ጊዜ ነው የሚፈጁ ሴቶች በብዛት ለአንድ ሰዓት ያህል ለሁለት ሰዓት ያህል መስታወት ላይ ናቸው። ፀጉራቸውን በማበጠር፣ አይናቸውን በመቀንደብ፣ ሊፕስቲክ በማድረግ፣ ሜካፕ በማድረግ፣ የተለያዩ የሆኑ ጽዳቶችን በመስታወት በማከናወን ለአንድ ሰዓት ለሁለት ሰዓት ይቆያሉ ማለት ነው፤ እና ሴቶች እንደዛ ነው የሚያደርጉ ለማለት ነው። ወንዶች ግን ያን ያህል አይደሉም ቶሎ ብለው ለአምስት ደቂቃ መልካቸውን ካዩ መስታወት ካዩ ይበቃቸዋል። የማያዩም ወንዶች አሉ ጭራሽ ፊታቸውን ታጥበው በሳሙና ብቻ ታጥበው ቀጥታ ወደ ስራ የሚሄዱ ወንዶች አሉ፤ እና የወንዶች ወንዶችና ሴቶች ይለያያሉ የስራ ተቀ የስ ጠዋት የሚሰሯቸው የተለያዩ ስራዎች ልዩነት አላቸው ለማለት ነው። ህፃናቶችን በምንመለከት ሰዓት ህፃናቶች እናትና አባቶች ነው የሚቀልቧቸው፣ የሚያስተካክሏቸው፣ የሚያጸዷቸው እነሱ ምንም አይነት የሚሰሩት ስራ የለም ለማለት ነው አመሰግ